አመሰግናለሁ ያው ይሄኛው ደግሞ ማታ ከስራ በኋላ ምን ታደርጋለህ የሚል ርዕስ ነው የዛሬው የምናወራበት ማለት ነው? ማታ ከስራ በኋላ። በዋናነት እኔ የማደርገው ወደ እኔ ልምድ ስመጣ ምንድነው? ከምሰራበት መስሪያ ቤት ቀጥታ ወደ ቤቴ ነው የምገባው ወደ ሌላ ቦታ የማልሄድበት ሁኔታ ነው ያለው ቀጥታ ወደ ቤቴ ከገባው በኋላ። ከቤተሰቤ ጋር ጊዜ ነው የማሳልፈው የመጀመሪያ ስራዬ ቤት ያፈራውን ወይንም ቤት ውስጥ የተገኘውን ምግብ ከቤተሰቤ ጋር ከልጆቼ ጋር ከባለቤቴ ጋር እሱን በጋራ እንመገባለን። እሱን ከተመገብን በኋላ ምንድነው የማደርገው የቀኑ ውሎዋችንን እናያለን ቀን ላይ ምን አጋጠመን ባለቤቴ ስራ ቦታ ላይ ምን አጋጠማት ልጆቼ ትምህርት ቤት ቦታ ላይ ምን አጋጠማቸው እነዚህን ነገሮች እንወያያለን ከዛ በኋላ በምን እንዴት ፈቷቸው? ለነገ እንደዚህ አይነት ችግሮች ቢያጋጥሟችሁ በምን መልኩ ትፈታላችሁ የሚለውን ነገር የጋራ ሀሳብ እንወስዳለን ማለት ነው። ከዛ በኋላ አሁንም ምንድነው የተወሰነ ደቂቃ እንወስድና እናወራለን። ስለ ሌሎች ርዕሰ ጉዳዮች ስለ ህይወታችን ስለ ልጆቻችን ተመሳሳይ ነገሮችን ርዕሰ ጉዳዮችን እየፈጠርን እንወያያለን። ከዛ ቀጣይ ስራ የሚሆነው ምንድነው የሚሆነው? የልጆቼ ምናልባት ትምህርት ቤት ውለዋል ትምህርት ቤት ውለው ስለዚህ ማስጠናት ካለብኝ ልጆቼን ማስጠናበት ጊዜ መድባለሁኝ በየቀኑ ለሁሉም ልጆቼ እንደየክፍል ደረጃቸው የተለያየ ጊዜ እመድባለሁ። የቤት ስራቸውንም መስራት ካለባቸው እገዛ የሚፈልጉ ከሆነ ከእኔ እገዛ እያደረኩኝ የቤት ስራዎችን ወይንም ከትምህርት ቤት የተሰጧቸውን ስራዎች እንዲሰሩ አግዛቸዋለሁ ማንበብ ያለባቸው ነገሮች ካሉ አስነብባቸዋለሁ። በተለይ ደግሞ የፈተና ጊዜዎች ከሆኑ ደግሞ እንዲያነቡ እያበረታታው እኔም የሚያስቸግራቸውን ነገሮች እያገዝኩ እነዚህን ነገሮች እፈጽማለሁ ማለት ነው። ከዛ እነዚህን ስራዎች ከሰራሁ በኋላ ምንድነው የማደርገው በቀጣይነት? ቤት ውስጥ የሚሰሩ ስራዎች ይኖራሉ እንደምናውቀው ልጆችን ስናሳድግ ቤተሰብ ስንመራ ባልም ሚስትም ወይንም የቤተሰብ አባል እንደአጠቃላይ የተለያዩ የስራ ድርሻ አላቸው። ስለዚህ ምንድነው የምናደርገው እነዚህን ስራዎች ያልተሰሩ ስራዎችን አይና እነዚህን ስራዎች ባለቤቴን ለማገዝ እሞክራለሁ። እቃዎችን በማጠብ እራት መስራት ካለብኝ እራት እሰራለሁ የልጆችን ልብስ ማጠብ ካለብኝ የልጆችን ልብስ አጥባለሁ። ከዛም በተጨማሪ ቀን ላይ ልጆቻችን ይዘውት የሄዱት ምሳ ቃ ይኖራል ወይንም ምሳ የሚበሉበት እቃዎች ይኖራሉ እነዛን እቃዎች የማጠብ ስራ እንሰራለን። እነዚህን ስራዎች እከውናለሁኝ ከዛ በኋላ የሚሆነው እራት በጋራ እንመገባለን የእራት ሰዓት በሚደርስበት ሰዓት ማዕዳችንን በጋራ ከተመገብን በኋላ ቀጣይ ስራ የሚሆነው ምንድነው ለተወሰነ ደቂቃ ለተወሰነን ጊዜ ጸሎት አደርጋለሁኝ ውሎዬን ውሎዬን በሚመለከት ጸሎት አደርጋለሁ። ሌሊቱንም ፈጣሪ ወይንም አምላኬ እንዲባርክልኝ ጸሎት አድርጌ ወደ ቀጣዩ ስራ እገባለሁ። ከዛ በኋላ ቀን ላይ ምን ምን ያቀድኳቸው ስራዎች ነበሩ ከመተኛቴ በፊት ምን ምን ያቀድኳቸው ስራዎች ነበሩ የትኞቹን ስራዎች መፈጸም ቻልኩ? የትኞቹን ስራዎችስ ሳልፈጽም ቀረሁኝ? ሳልፈጽም የቀረሁበት ምክንያት ምን ይሁን? እነሱን ነገሮች ቀን ላይ ያከናወንኳቸውን ነገሮች እነሱን እከልሳለሁ ማለት ነው። እነሱን ነገሮች እንደገና ተመልሼ ካየሁኝ ከከለስኩ በኋላ ለቀጣዩ እንደዛ አይነት ነገሮች ቢያጋጥሙኝ ወይንም ለቀጣዩ ቀን ላይ እንደዚህ አይነት ስራዎች ቢኖሩብኝ በምን መልኩ መስራት አለብኝ የሚለውን ተጨማሪ መንገዶችን ወይንም ተጨማሪ ዘዴዎችን አዳዲስ ነገሮችን ለቀጣዩ ስራዬ ጨምራለሁ ማለት ነው። ከዛ በኋላ ምንድነው የማደርገው? ልጆቼን አስተኛለሁ በየቦታቸው ልጆቼን የማስተኛት ስራ እሰራለሁ። ልጆቼን በየቦታቸው ካስተኛውና ሌጆቹ ትክክለኛ በታች ላይ መሆኑን ካረጋገጡኝ በኋላ ከዛ በኋላ የቤቴን በሮች የሚዘጋጉትን መስኮቶች በሮችን እዘጋና የማጠባበቅ ስራ እሰራለሁ። ከዛ መብራቶችን አጥፍቼ ምን አደርጋለሁ ማለት ነው። ወደ ምኝታ ቦታዬ ሄጄ ምኝታ ምኝታዬን አመቻችና እተኛለሁ ማለት ነው። እነዚህን ካከናወንኩ በኋላ መብራቴን አጥፍቼ ቀጣዩ ስራ የሚሆነው ምንድነው ማለት ነው? ለቀጣዩ ቀን ለሁለተኛው ቀን ለመዘጋጀት በቂ እንቅልፍ ለማግኘት ወደ እንቅልፍ የምሄድበት ሁኔታ ነው ያለው። ስለዚህ ይሄን ነው በዋናነት የምከውነው ከስራ ከስራ በኋላ አመሰግናለሁ። ስለነበረኝ

አመሰግናለሁ የዝናብ ውሃ ትሰበስባለህ የሚል ርዕስ ነው። የዛሬው መወያያችን የሚሆነው እንደሚታወቀው እኔ የምኖርበት ሀገር በጣም በጣም የውሃ እጥረት ያለበት ሀገር ነው ወይንም ከተማው የውሃ እጥረት ያለበት ከተማ ነው። ምናልባት ቢፈጥን በአስር ቀን ካለያ ደግሞ እስከ ሃያ ቀን የሚደርስበት ሁኔታ ነው ያለው የቧንቡ ውሃ ውሃ ወይንም የተጣራ ውሃ ለማግኘት የሚወስድብን ጊዜ ማለት ነው። ስለዚህ ምንድነው የምናደርገው በዋናነት የዝናብ ውሃዎች ዝናብ ባለባቸው ወቅቶች ላይ በጣም በጥንቃቄ ነው የምሰበሰበው በጣም በጥንቃቄ እሰበስባለሁ። ግን እነዚህን የዝናብ ውሃ በምትሰበስብበት ሰዓት ለሁሉም አገልግሎቶች ላልጠቀምበት እችላለሁ። ለምሳሌ ለመጠጥ አገልግሎት ለመጠቀም በጣም ብዙ ማጣራት ሊኖርብኝ ሲለሚችል ውጪ ለተለያዩ አገልግሎት ልጠቀምበት እችላለሁ ለምሳሌ ልብስ ለማጠብ እቃ ለማጠብ ማጣጠብ ከዚያ ደግሞ ውሃ አሙቀን የምንሰራቸው ስራዎች ይኖራሉ ለምሳሌ ለመሰራራ ውሃው መሞቅ ያለበት አለ ስለዚህ እንደዛ ስናደርገው ብዙ ነገሮችን መቀነስ ስለምንችል ለእንደዝያ ለእንደዝያ አይነት ስራዎች ይጠቀመዋል። በዋናነት ግን የዝናብ ውሃ በጣም ወሳኝ ነው። ንጽህናውም በተለይ ከጣራችን ጋር ይያዛል ጣራችን በጣም ንጹህ ከሆነ የምንሰበሰበው ውሃ በዛው ልክ በጣም ንጹህ ይሆናል። ነገር ግን ከተማ አካባቢ እንደሚታወቀው ጣራው አዋራለሁ የተለያዩ እንስሳቶች ደግሞ ጣራው ላይ የተለያዩ ነገሮችን ስለሚፈጥሩበት ምንድነው የምናደርገው? ውሃው ንጹህ ላይሆን ይችላል። ስለዚህ በዋናነት ምንድነው የምናደርገው ማጣራት ይጠበቅብናል ወይንም የዝናብ ውሃ ስንሰበስብ ለምን አገልግሎቶች ነው የምናውለው ለሁሉም አገልግሎቶች ላናውለው እንችላለን ማለት ነው። ስለዚህ በጥያቄው መሰረት የዝናብ ውሃ ትሰበስባለህ አዎ ሰበስባለሁ። ለምን የውሃ ጥረቱ በጣም ትልቅ ስለሆነ እንደ ከተማ የውሃ እጥረት ትልቅ ከሆነ ደግሞ የተለያዩ መንገዶችን ተጠቅሜ የውሃ ፍላጎቴን ማሳካት አለብኝ ስለዚህ በደንብ ነው የምሰበስበው። በተለይ በተለይ እንደ ኢትዮጵያ ሀገራችን ከግንቦት ጀምሮ እስከ መስከረም መጨረሻ አካባቢ ድረስ የዝናብ ወቅቶች ናቸው በጣም ዝናብ የሚኖርባቸው ወቅቶች ናቸው። ሰው ይመርጣቸዋል እነዝያን ጊዜ ለምን ቢባል እንደ ሀገርም ወይንም እንደ ከተማ እንደምኖርበት ከተማም የውሃ እጥረቱ በጣም ትልቅ ነው። ትልቅ የሆነ የውሃ እጥረት ነው ያለው ወይንም የውሃ እጥረቱ በጣም አስከፊ የሚባል ደረጃ ነው ያለው። ስለዚህ እነዚያ ወራቶች ግን በጣም የሚመረጡ ወራቶች ናቸው ለምን ውሃ መጣ አልመጣ ብዙ አያስጨንቃንም የዝናብ ውሃ አለ። የዝናብ ውሃ ቀንም ማታም የሚዘንብበት ሁኔታ ነው ያለው ስለዚህ ቀንም ማታም ውሃን እንሰበስባለን ውሃም መንቸገርበት ሁኔታ ነው የሚኖረው ማለት ነው። ስለዚህ የዝናብ ውሃ ትሰበስባለህ አዎ እሰበስባለሁ። ለምን የውሃ እጥረት ስላለብኝ የውሃ ፍላጎቴን ለማርካት ንጽህናዬን ለመጠበቅ ቤት ውስጥ የምንጠቀምባቸውን እቃዎች ንጹህ ለማድረግ ልብሶቻችን ለማጣጠብ የምንሰራቸውን በተለይ በተለይ ውሃ ሞቅ አድርገን የምንሰራቸውን ስራዎች ለመስራት የዝናብ ውሃ እሰበስባለሁ። ግን የዝናብ ውሃ ስሰበስብ በትልቅ ጥንቃቄ ነው። ቀደም ብዬ እንዳወራሁት ለተለያዩ ጥቅሞች ልንገለገልበት እንችላለን። ለመታጠቢያ እጠቀምበታለሁ። ለልብስ ማጣቢያ እጠቀምበታለሁ። ለእቃ ለእቃ ወይንም ቤት ውስጥ ምንድነው ቤት ውስጥ የምንጠቀምባቸው እቃዎች አሉ ለምሳሌ ምግብ ለመስራት የምንጠቀምባቸው እቃዎች አሉ እነሱን ንጽህናቸውን ለመጠበቅ ምን እናደርጋለን ማለት ነው? የምንሰበስብበት ሁኔታ አለ በተለይ እኔ በጣም ተጠቃሚ ነኝ የዝናብ ውሃ። አንዳንድ ጊዜ ላይም እንደውም የውሃ እጥረት በጣም ረጅም ቀናት ወራቶች በሚወስድበት ሰዓት የመጠጥ ውሃ ያልቃል የመጠጥ ውሃ በሚያልቅበት ሰዓት ማጣሪያ ውስጥ እንጠቀመዋለን ወይንም ማጣሪያው በትክክል የማይሰራ ከሆነም ያኔ የሰበሰብኩትን የዝናብ ውሃ አፈላዋለሁ ካፈላው በኋላ የተለያዩ አይነት ንጥረ ነገሮችን በመጨመር ንጹህ የሚያደርጉ ንጥረ ነገሮችን በመጨመር ምን አደርጋለሁ ማለት ነው? ያንን ውሃ ከቀድም ካልኳቸው አገልግሎቶች በተጨማሪ ለመጠጥ እና ደግሞ ከዛም ላለፉ አገልግሎቶች ልንጠቀምበት የምጠቀምበት ሁኔታ ነው ያለው በተለይ የውሃ እጥረት ባለባቸው ቦታዎች ላይ የዝናብ ውሃ ትልቅ ትልቅና አንደኛው መፍትሄ ነው ማለት ነው። የውሃ እጥረቱን ለመቀነስ አመሰግናለሁ የዝናብ ውሃ ትሰበስባለህ? አዎ በደንብ እሰበስባለሁ። ፍላጎቴን ለማርካት

አመሰግናለሁ። በበዓላችሁ ሰርግ እንዴት ይከናወናል የሚል ርዕስ ነው። ይሄኛው ደግሞ በባህላችን ሰርግ በተለያየ መንገድ ይከናወናል። በዋናነት በሶስት መንገዶች ይከናወናል። አንደኛው በቤተክርስቲያን ወይንም በመንፈሳዊ ሁኔታ እንደየእምነቱ እንደየሰው እምነት እሚያካሂደው የሰርግ አይነት ይኖራል። አንደኛው እሱ ነው። ሁለተኛው ደግሞ በመዘጋጃ ቤት ወይንም ከተማ አስተዳደር እሚያፀድቀው አይነት ሰርግ አይነት አለ። ያ ማለት ሌላ ፕሮግራም ላይኖር ይችላል። እውቅናውን ከሚሰጠው ተቋም ላይ ሄደን ባልና ሚስት ባልም ከዚህ በኋላ ሚስት አድርጌ ልቀበል ሚስትም ባልን ከዚህ በኋላ ባል አድርጌ ልቀበል ብሎ ተፈራርመው የሚከውኑት አይነት ሰርግ ይኖራል። ሌላኛውና በዋናነት በባህላችን የተለመደው የሰርግ አይነት ምንድነው? በምንድን ነው እሚከናወነው? መጀመሪያ ቤተሰቦች ለልጃቸው የሚሆነውን ነገር ወይንም የምትሆነውን ሚስት። ምንድነው? ያጫሉ ይባላል ወይንም ይመርጣሉ ወይንም ደግሞ ከልጃቸው እቺ ልጅ እኔ የምፈልጋት አይነት ልጅ ነች። ስለዚህ እባካችሁ ጠይቁልኝ ቤተሰቦቻቸውን ወይንም የልጅቱን ቤተሰቦች ፈቃደኝነታቸውን ጠይቁልኝና እኔና ልጅቱ ብንጋባ ደስ ይለኛል ብሎ ለወላጆቹ ይነግራልኝ። ወላጆቹ የእሱን ጥቆማ ይዘው ወይንም ደግሞ እነሱ ይሆናል የሚሉት ትሆናለች እሚሏትን ልጅ ይወስዱና የእሷን ቤተሰቦች ይጠይቃሉ። ልጅአችሁን ለልጃችን ይላሉ ልጃችሁን ለልጃችን እንፈልጋታለን ከዛ ደግሞ የልጅቱ ቤተሰብ ምን ይላል? ልጃችሁ የእኛን ልጅ ሲፈልግ ምን አለው? ልጅቱን በምን መልኩ ሊያስተዳድራት ይችላል? ልጃችን ሳትጎዳ እምትቀጥልበት ምን የገቢ ምንጭ አለው? ወደፊትስ ምን ምን ነገሮች አሉ የሚሉትን ነገሮች ይጠይቃሉ። ከዛ በኋላ ሽማግሌ ሆኖ የሄደው ሰው ደግሞ ሶስት አራት አምስት እንደየአለን ሰው ሁኔታ ሊሆን ይችላል። እነዛም ምን ያደርጋሉ አይቀመጡም ከልጅቱ ቤተሰቦች ይሄዳሉ። ይሄ ይሄ አለው ልጃችን ከልጃችሁ ከልጃችን ጋር አብራ ብትኖር ይሄ ነገር እናሟላለን ያሟላላታል ለመተዳደሪያ እሚሆንም እንደዚህ እንደዚህ አይነት ገቢ አለው ብለው ይነግራሉ ይናገራሉ። በአንዴ እሽ ላይባል ይችላል በነገራችን ላይ ሁለት ሶስት ጊዜ ሊያመላልሷቸው ይችላሉ። ሁለት ሶስት ጊዜ አመላልሰው ምን ያደርጋሉ ማለት ነው እሽታቸውን ይገልጻሉ። ግን በዚህ ሰዓት ወይም በዚህ ጊዜ ምን ያደርጋሉ? ምንም አይነት መቀመጥ አይኖርም እሽታ አስከሚያገኙ ድረስ እሽታቸውን ሲቀመጡ ብቻ ነው ቁጭ ብለው የጋራ ማዕድ እሚቆርሱት ማለት ነው። ስለዚህ በዋናነት የመጀመሪያው ስራ ስራት የሚሆነው ሽምግልና ይላካል። ከሴቷ ቤተሰብ የሴቷ ቤተሰብ ፈቃደኝነቱን ይገልጻል። ፍቃደኝነቱን ከገለጸ በኋላ ምን ያደርጋሉ? በሴት ወገንም በወንድ ወገንም ያሉት ሽማግሌዎች የሰርግ ቀን ይወስናሉ። ብዙ ጊዜ በእኛ በዓል የሚከናወነው ሰርግ በፍስክ ወይንም ስጋ የስጋና ስጋ ተዋጽኦወች በሚበላበት ጊዜ ነው የሚሆነው። በዛ መሰረት ቀን ይወስናሉ በዚህ ቀን ሰርግ እናድርግ ብለው ተነጋግረው ይወስናሉ። ከዛ በኋላ ቤተሰብ ምን ማድረግ ይጀምራል ይዘጋጃል ማለት ነው ሰፋ ያለ ቀን ነው የሚወስኑት። ያን ቀን ይይዙና ሰርጉን ይከወናል። የሰርጉን ቀን የሰርጉን ዝግጅት ቀድሞ ያዘጋጃሉ እሚጠጣው የሚበላውን ነገር በሁለቱም ወገን ይዘጋጃል። ከዛ በኋላ ቀኑ ሲደርስ ባል ለሚስት ወይንም ለእጮኛው ምን ይልካል ማለት ነው። ስጦታዎችን ይልካል ከአንድ ቀን በፊት ስጦታዎችን ይልክና ይሄን ይሄን የእሱ ሚዜዎች ይሄን ይሄን ይዘን መጥተናል። ለልጅቱ እሚሆን ለወላጆቹ ለወላጆቿ ክብር የሚሆን ብለው ያን ነገር ያስረክባሉ ማለት ነው። ካስረከበው በኋላ በቀጣዩ ቀን ምን ይሆናል ማለት ነው ሰርጎ ይከወናል። መጀመሪያ ባል ከቤተሰቦቹ ቤት የሰርጉ ስነ ስርዓት ይፈጽምና ወደ ልጅቱ ቤት ይሄዳል። በጭፈራ በሆታ በተለይ በደመቀ ሁኔታ ወደ ልጅቱ ቤት ይኬዳል። ልጅቱ ቤት ደግሞ ከተደረሰ በኋላ አሁንም በጣም በጭፈራ እናስገባም ሰርገኛ ሁሉ እየተባለ ጭፈራው ከተከናወነ በኋላ ልጅቱን ጋር ይገናኛሉ። ልጅቱ ቤተሰቦች ጋር ወይንም ልጅ ልጅ ልጅቱ ሰርግ የሚካሄድበት ቦታ ላይ የጋራ ማድ ይቆርሳሉ ወደ መዝናኛ ቦታ ይሄዳሉ። መዝናኛ ቦታዎች ላይ ከተሄደ በኋላ ደግሞ ማታ ላይ ባል ተጋቢዎቹ ወደ ልጁ ቤተሰብ ቤት ወይንም ወደ ተዘጋጀላቸው ቤት ተመልሰው የእራት ፕሮግራም ያከናወኑና። መጨረሻ ላይ ወደ ተዘጋጀላቸው የጫጉላ ማረፊያ ይቀጥላሉ ማለት ነው። በባህላችን ሰርግ በዋናነት በዚህ መልኩ ነው የሚከወነው። አመሰግናለሁ ስለነበረኝ ጊዜ ይሄንን ይመስላል

አመሰግናለሁ የዚህኛው ርዕስ ደግሞ የሚለው ውሃ ማምጠት ታውቃለህ? የሚል ጥያቄ ነው የተነሳው ውሃ ማምጠት በደንብ አውቃለሁ። ለምን ቢባል ከዚህ በፊት በአንድ ድረስ ጉዳይ ላለማንሳት እንደሞከርኩት፤ ውሃ በጣም ችግር ነው እኔ የምኖርበት አካባቢ ላይ። ምናልባት በአሥራ አምስት ቀን በሃያ ቀን አንዴ ነው የቧንቧሃ የሚባለውን ውሃ የምናገኘው ማለት ነው። ስለዚህ የተለያዩ አማራጮችን መጠቀም ግዴታ ነው የሚሆነው። ለምሳሌ አካባቢያችን ላይ በተለያየ መንገድ የተቆፈሩ፤ የገደል ውሃ፤ ወይንም የጉድጓድ ውሃ የሚባሉ አሉ። ስለዚህ እነዛን ውሃዎች እነዚን እዛ ቦታ ላይ ሄጄ ምን አደርጋለሁ ማለት ነው? ለተለያዩ አገልግሎቶች የሚውል ውሃውን ወደ ቤት ይዤ የመጣበት ሁኔታ ይኖራል ማለት ነው። ስለዚህ በደንብ አውቃለሁ አንደኛው ውሃ የማመጣው ከጉድጓድ ውሃ ወይንም ከገደል ውሃ ተብሎ የሚታወቅበት ውሃ ነው። ሌላኛው ውሃ የማመጣበት ደግሞ፤ ጉልበት የሚቀንስ አለ፤ ከጉድጓድ ውሃ ትንሽ ደከም ያደርጋል እሱ መሳብ፤ መገልበጥ ምናምን የሚባሉ ነገሮች አሉ። ይሄኛው ደግሞ በመወዝወዝ ወይንም በመነቅነቅ ብቻ፤ የጉድጓዱን ውሃ በተወሰነ ደረጃ አስተካክለው፤ የሚያዘጋጁ ሰዎች አሉ። እነዛ ቦታዎች ላይ ሄጄ ምን አደርጋለሁ ማለት ነው ውሃ እመጣለሁ ማለት ነው። ውሃ ማምጣት በደንብ አውቃለሁ፤ የማመጣው ደግሞ በዋናነት ምንድነው የተለያዩ ጄሪካኖች አሉ በአስር ሌትር፤ በአስራ አምስት ሜትር፤ በአስራ አምስት ሊትር፤ በአስራ አምስት ሊትር፤ በሃያ ሊትር፤ የተዘጋጁ ውሃዎች አሉ። ጀሪካኖች አሉ እነሱን ጀሪካኖች እንዲያቅማቸው ሁኔታ እነሱን ጀሪካኖች እንይዛለን። እነሱን ጀሪካኖች ከያዝን በኋላ እዛ ቦታ ላይ ሄደን የውሃው ምንጭ ካለበት ቦታ ላይ ሄደን የምናመጣበት ሁኔታ ነው ያለው። ከዚህም በተጨማሪ ምንጮች፤ ምንጮችም እንደ አንድ የውሃ የውሃ የምናገኝባቸው ቦታዎች ናቸው ማለት ነው። ስለዚህ በዋናነት እኔ የምኖርበት ከተማ ላይ ትልቅ ትልቅ የሆነ የውሃ ችግር ስላለ፤ ውሃማ የማላመጣበት ጊዜ ትንሽ ነው ብል ማጋነን አይሆንም። ለምን ቢባል አስራ አምስት ሃያ ቀን መቼም በምንም ያክል እቃ ቀደተን ብናስቀምጥ ሊቆይ አይችልም። ስለዚህ ምንድነው የምናደርገው ምናልባት ውሃ መጥታ ከሄደች ከሶስት ከአራት ቀን በኋላ፤ ወይንም ምንም ቢበዛ ከአምስት ቀን በኋላ፤ የቀዳነው ውሃ ያልቃል የቀዳነው ውሃበሚያልቅበት ሰዓት ምንድነው የምናደርገው ማለት ነው የምናመጣበት ሁኔታ ነው ያለው። ምናልባት በቀን ሁለት ሶስት ጄሪካን የማመጣበት ሁኔታ ነው ያለው በተለይ ቤተሰብ ያለው ሰው፤ ያ ማለት ልጆች ያለው ሰው ትዳር የመሰረተ ሰው ደግሞ እንደሚታወቀው የውሃ ፍላጎቱ ትልቅ ነው። ለልጆቹም ለባልም ለሚስትም ውሃ ያስፈልጋል። እቃ ለማጣጠብ ንጽህናቸውን ለመጠበቅ፤ የግል ንጽህናቸውን የማለት ገላቸውን ለማጠብ ከዛ ደግሞ ልብሳችሁ ልብሶቻቸውን፤ በተለይ ህፃናቶች ከሆኑ ቶል ቶሎ ነው ልብስ የሚያቆሹት። ልብስ በሚያቆሽሹት ሰዓት እነዛን ልብሶች ለማጣብ ምን እናደርጋለን ማለት ነው በተደጋጋሚ በተደጋጋሚ ውሃ የማመጣበት ሁኔታ ነው ያለው። ምናልባት ከወር ውስጥ አምስት ቀን ወይ ሰባት ቀን ባላመጣ ነው። እንጂ ከዛ ውጪ ያሉትን ካናቶች በቀን ሁለት ሶስት ጄሪካን የማመጣበት ሁኔታ ነው ያለው ማለት ነው። ሳመጣም የተለያዩ አይነት በዋናነት ነው የምጠቀመው ሃያ ሊትር ጄሪካንን ይዤ ውሃ ያለበት ቦታ ላይ እሄዳለሁ። ውሃ ወይ ጉድጓድ ከሆነ ስባለው ውሃው የሚነቀነቅ ከሆነ በትክክል ውሃው እንዳይፈስ አድርጌ፤ ወደ ያዝኩት ጄሪካን በትክክል እንዲገባ፤ ምንም አይነት ውሃ እንዳይደፋ አድርጌ ምን አደርጋለሁ ማለት ነው የወሰድኩትን ጀሪካን እሞላለሁ። የወሰድኩትን ጀሪካን ከሞላው በኋላ ያንን ውሃ ምን አደርጋለሁ ማለት ነው ቀድጄ ወደ ቤት አመጣለሁ ማለት ነው፤ እና ውሃ ጋር በተያያዘ በጣም በጣም በጣም ነው እንደ ስፖርት ሁሉ የምወስድበት ሁኔታ ነው ያለው። በተለይ ጠዋት ጠዋት ሁለት ሶስት ጄረካን አምጥቼ ወደ ስራ ቦታ የምመጣበት ሁኔታ ነው ያለው። ለምን ከነገርኳችሁ አኳያ፤ የውሃ ጥረቱ በጣም ትልቅ ስለሆነ። ተደጋግሞ ተደጋጋሚ ተደጋጋሚ የሆኑ ሀዋዎችን አመጣለሁ። በተለይ እኔ የምኖርበት አካባቢ ኮንዶሚኒየም አካባቢም ስለሆነም በጣም ውሃ ያስፈልገኛል። ሽንት ቤት ለተለያዩ አገልግሎቶች ውሃ በጣም ስለሚያስፈልገኝ በየቀኑ ሁለት ሶስት ጄሪካን በተለይ ጠዋት ጠዋት እንደ ስፖርትም ወስጄ ካለሁበት ቦታ እስከ ውሃው እስካለበት ቦታ ድረስ የተወሰነ ራቅ ስለሚል፤ እሱን ተሸክሜ ከዛ በኋላ ደግሞ ወደ ቤት ስም የማመጣበት፤ ሁኔታ ነው ያለው ማለት ነው፤ ስለዚህ ውሃ ማምጣት ታውቃለህ? ለሚለው ጥያቄ በደንብ አውቃለሁ። የውሃ ችግር ትልቅ ስለሆነ ውሃ በተደጋጋሚ የማመጣበት ሁኔታ ነው ያለው ማለት ነው ይሄን ነው። ለማለት የምፈልገው አመሰግናለሁ ስለነበረኝ ጊዜ።

አመሰግናለሁ የዚህኛው ራዕስ ደግሞ የሚለው የምትወደው መጠጥ ምንድነው? ያው እንደሚታወቀው ብዙ አይነት መጠጦች አሉ በዚህ ዘመን ላይ አማራጩ ሰፊ ነው እንደሚታወቀው አማራጩ ሰፊ ነው። በዋናነት እምወዶው መጠጥና ከሌላው ጋር ማላወዳደረው ውሃ ነው። ውሃ እንደሚታወቀው ምንም ሊተካው አይችልም ያ ማለት ምንድነው? ምንም ነገር ምን ብንጠጣ ምናልባት የዉሀ ፍላጎታችን ላይ ላያሟላ ይችለሁ በተለይ በተለይ እኔ እንደ ግለሰብ። ሌላ ምንም ነገር ልጠጣ እችላለሁ ግን ደግሞ ውሃ ካልጠጣው የጥም ጥም የማይረካበት ሁኔታ ነው ያለው ስለዚህ በዋናነት የምወደው መጠጥ ውሃ ነው ከሌላውም ከምንም ከምንም ነገር በላይ ማለት ነው። ከዛ በኋላ ከውሃ በኋላ ስመጣ ግን ብዙ አልኮል የምጠጣ አይነት ወይንም አልኮል ያላቸውን መጠጦች የምጠጣ አይነት ሰው አይደለሁም። ስለዚህ ምንድነው የምናደርገው የማደርገው ከውሃ በተጨማሪ መጠጣት ካለብኝ መጠጣቸው መጠጥ መጠጥቶች ምንድን ናቸው? ይሄ ለስላሳ የሚባሉ መጠጦች አሉ ለስላሳ የሚባሉ መጠጦች ማለት የአልኮል መጠን የሌላቸው ወይንም ምንም አይነት የአልኮል ይዘት የሌላቸው። በዋናነት ጣፋጭ የሆን መጠጦች የምንላቸው ማለት ነው። የተለያዩ አይነት ለስላሳ መጠጦች አሉ እንደሚታወቁት ለምሳሌ ማንሳት እንችላለን። ሜሪንዳ የምንለው መጠጥ አለ። እንደ ኢትዮጵያ ፋንታ የምንለው መጠጥ አለ። ኮካ የምንለው መጠጥ አለ። ሰበንአፕ የምንለው መጠጥ አለ። ሌሎችም ሌሎችም መጠጦች አሉ እነሱን መጠጦች በጣም አዘወተራለሁ። በተለይ በተለይ ከጓደኞቼ ጋር በምሆንበት ሰዓት እነሱ አልኮል በሚጠጡበት ሰዓት እኔ በተለይ ከአልኮል በምጠጣበት ጊዜ ትንሽ የጤና ችግርም ስለሚኖር ከጨጓራዬ ጋር በተያያዘ በጣም ስለሚረብሸኝ። ምንድነ ማድረገው ከጓደኞቼ ላለመለየት? ለስላሳ መጠጦችን ይዤ የምቀመጥበት ሁኔታ ነው ያለው ለስላሳ መጠጦችን ይዛለሁ እነዛን ለስላሳ መጠጦችን ይዤ ከጓደኞቼ ጋር አሪፍ ጊዜ አሳልፋለሁ። አሪፍ ጊዜም ካሳለፍኩኝ በኋላ ከእነሱ እነሱም አይደብራቸውም ለምን? አልኮል ባልጠጣም እንደነሱ ተመሳሳይ አይነት መጠጥ ባይሆንም የምፈልገውን አይነት መጠጥ ይውዤ ቁጭ ብዬ ከእነሱ ጋር ጊዜ ማሳለፉን ስለሆነ። የሚፈልጉት በዋናነት ያንን ይዤ የምመጣ እንትን የምልበት ሁኔታ ነው ያለው። ከዛም አለፍ ሲል እንደሚታወቀው በተለይ በዓላቶች ጋር በተያያዘ የሰው መጠጥ ስንሽ ፍላጎቱ ገዘፍ ያለ ነው። እንደው ምንድነው የሚያደርጉት ጓደኞቼ በዋናነት እኔን ይዘውኝ ይሄዳሉ እኔን ይዘውኝ ይሄዱና እኔ እንደማልጠጣ አልኮል ያውቃሉ። ስለዚህ ምንድነው የሚያደርጉት? እኔ ለስላሳ መጠጦችን እጠጣለሁ ምናልባት ምናልባት እነሱ ትልቅ መጠጦችን የሚጠጡ ከሆነ ወይንም በጣም አልኮል የሚጠጡ ከሆነ በጣም ብዙ የአልኮል መጠኖችን የሚወስዱ ከሆነ እንደሚታወቀው ከዛ በኋላ ማሽከርከር ወይንም መኪና ይዞ ወደ ቤት መመለስ የሚቸገርበት ሁኔታ ነው ያለው ሰው ለምን ከጠጡ አይንዱ ነው ከነዱ አይጠጡም የሚባል መሪ ቃል ስላለን ማለት ነው። ስለዚህ ምንድነው የማደርገው በዋናነት አንደኛ ወደ መጥፎ ቦታ እንዳይሄዱ እጠብቃችኋለሁ። አልኮል ምክንያት ተነሳስተው ሁለተኛም ደግሞ በሙሉ ጓደኞቼን ምንም አይነት አደጋ ሳይፈጠርባቸው ወይንም ምንም አይነት ነገር ሳይደርስባቸው ከአለንበት ከምንዝናናበት ቦታ ወደ እያንዳንዳቸው ቤት አድርሼ እነሱን ምንም አይነት አደጋ ሳይደርስባቸው ወደ ቤት እምመልስበት ሁኔታ ነው ያለው ማለት ነው። ስለዚህ በዋናነት በዋናነት ከሁሉም መጠጦች የምመርጠው ውሃ ነው። ግን ደግሞ ውሃ እንደ ዋና መጠጥ ቢሆን ለሰው ልጆች ተጨማሪ ግን አልኮል ነክ ያልሆነ ወይንም አልኮል ይዘት የሌላቸውን መጠጦች ወይንም ደግሞ በዋናነት ለስላሳ ብለን የምንጣራቸውን የተለያዩ አይነት መጠጦች እጠቀማለሁ። አንዳንዶቹ ለማነቃቃትም ትልቅ ጥቅም አላቸው በነገራችን ላይ ለምሳሌ ኮካ ብለን የምንጠራው መጠጥ ይሄ ለስላሳ አይነት መጠጥ ነው። በተለይ የእንቅልፍ ስሜት ሲሰማን መነቃቃት የምንፈልግበት ቦታዎች ላይ የሆኑ ስራዎችን ለመስራት መነቃቃት የምንፈልግ ከሆነ ምንድነው የምናደርገው ማለት ነው። ምንድነው እማደርገው በዋናነት እንደዛ አይነት ለስላሳ መጠጦችን እወስዳለሁ ማለት ነው። ስለዚህ ጥያቄውን ለመመለስ ያክል የምወደው መጠጥ አይነት ከውሃ ቀጥሎ ለስላሳ ነው የሚሆነው ለስላሳ ደግሞ ለኔ ከጤና አኳያም ወይንም ደግሞ ከመነቃቃት አኳየም ብዙ ብዙ ዘርፈ ብዙ ጥቅሞች ስላሉት ለስላሳ መጠጦች ከሌሎች መጠጦች ለኔ ምርጫዬ ናቸው ማለት ነው። አመሰግናለሁ

አመሰግናለሁ ያው በምን ሰዓት ትነሳለህ ነው መነሻ ርዕሳችን የሚሆነው። በዋናነት የምነሳበት ሰዓት በብዛት ከአሥራ አንድ ሰዓት ተኩል እስከ አስራ ሁለት ሰዓት ባለው ነው። እኔ የምነሳው። ለምንድነው ያን ሳዓት የመረጥኩት? የተለያዩ ምክንያቶች አሉ የምነሳበት ምክንያት ማለት ነው። ለምን እንደሚታወቀው ውሏችን የሚወሰነው በጧት በምንከውናቸው ስራዎች ነው። ወይንም በጧት በምናከናውናቸው የተለያዩ አይነት ስራዎች ነው። እንደሚታወቀው ስለዚህ ምንድነው የማደርገው? አስራ አንድ ተኩል ወይም አስራ ሁለት ሰዓት አካባቢ እነሳለሁ። ከዛ በኋላ ምንድነው የማደርገው ቀጣዩ ደረጃ የሚሆነው? ገላየን መታጠብ ካለብኝ ገላየን እታጠባለሁ። ደግሞም ፊቴን መታጠብ ካለብኝ ፊቴን እታጠባለሁ እነዚህን ስራዎች እከውናለሁ። እነዚህን ከከወንኩ በኋላ ለተወሰነው ደቂቃ ለአሥራ አምስት ለሃያ ደቂቃ ያክል ጸሎት አደርጋለሁ ከፈጣሪ ጋር ንግግር አደርጋለሁ። ያ ማለት ውሎዬን እንዲባርክልኝ ስራዎቼን እንዲባርክልኝ ከፈጣሪየ ጋር የምነጋገርበት ጊዜ ነው የሚሆነው ማለት ነው። እሱን ከከወንኩ በኋላ ቀጣዩ ስራ የሚሆነው። ለልጆቼ ለቀን ውሏቸው የሚያስፈልጋቸውን ነገሮች እሰራለሁ ያ ማለት ምንድነው? ዩኒፎርማቸውን አስተካክላለሁ ወይንም ልብሶቻቸውን አስተካክላለሁ። ምግባቸው ካልተሰራ ያ ማለት ወደ ትምህርት ቤት ይዘውት የሚሄደውት ምግብ ካልተሰራ እሱን። ለመስራት ሙከራ አደርጋለሁ ወይንም እሰራለሁ ሙሉ በሙሉ ካልተጀመረ። ከዛ በተጨማሪ ደግሞ ምንድነው የማደርገው? እነዚህን ስራዎች ከከወንኩ በኋላ አስነሳለሁ ልጆቼን አስነሳለሁ ልጆቼን ትምህርት ቤት እንዲዘጋጁ አስነሳለሁ። እንዲነቃቁ የተለያዩ መንገዶችን ተጠቅሜ አስነሳለሁ እነዛን ልጆቼን ካስነሳሁ በኋላ ምንድነው የማደርገው? ቀጣዩ ልጆቼ ራሳቸውን ንጽህና እንዲጠብቁ በጣም ህፃኑ ልጄን ደግሞ ምን አደርጋለሁ እኔ ንጽህናው እንዲጠብቅ አደርጋለሁ ፊቱን ማጠብ ካለብኝ ፊቱን አጥባለሁ። ገላቸውን የሚታጠቡባቸው ቀናቶች አሉ። እነዛ ቀናቶች ላይ ደግሞ ገላቸውን በእኔ እገዛ አጥባቸዋለሁ ማለት ነው። እነሱን ነገሮች እከውናለሁ። እነሱን ነገሮች ከከወንኩ በኋላ ቀጣዩ ስራየ የሚሆነው ምንድነው የሚሆነው ማለት ነው። ልጆቼን ቁርስ አበላለሁ። እኔም ወደ ስራ ለመሄድ እዘጋጃለሁ ቁርስ እበላለሁ። እነዚህን ስራዎች ከከወንኩ በኋላ ልጆቼን ይዤ ወይንም እኔም ወደ ስራ የሚይዛቸውን እቃዎች ይዤ ምን አደርጋለሁ ማለት ነው። ልጆቼን ወደ ትምህርት ቤት ለመሸኘት ጉዞ እጀምራለሁ። ትምህርት ቤት ለመሸኘት ጉዞ እጀመርና ልጆቼን ትምህርት ቤት አደርሳለሁ። ልጆቼን ትምህርት ቤት ካደረስኩኝ በኋላ። ተመልሼ እኔም ወደ ስራ እሄዳለሁ ማለት ነው። ስለዚህ እነዚህን ስራዎች በሰአታቸው ልጆችን በትምህርት ሰአታቸው እንዲደርሱ እኔም ስራ ቦታ ላይ በተገቢው ሰዓት እንድደርስ በዋናነት የምንነሳበት ሰዓት ከአሥራ አንድ ተኩል አስራ ሁለት ሰዓት የመጨረሻው ነው የሚሆነው። በብዛት አስራ አንድ ተኩል ነው የምነሳው። አስራ አንድ ተኩል ከተነሳው ብዙ ጊዜ እነዚህን ስራዎች ለመከወን በቂ ጊዜ አገኛለሁ። ስለ ውሎየም ለማቀድ በቂ ጊዜ ስለማገኝ በብዛት አስራ አንድ ተኩል እነሳለሁ። እኔ በዋናነት በጠዋት መነሳትን ከሚያበረታቱት ወገን ነኝ ለምንድነው በጧት መነሳትን ከሚያበረታቱት ወገን ነኝ የምለው? የሰው ልጅ የጧት ስራው ከተበላሸ የቀን ውሎው በጣም ብዙ ነገሩ ይረባበሻል ብዬ የማሰብ አይነት ሰው ነኝ። ስለዚህ ምንድነው የማደርገው ምንድነው የምመክረው? ሰው በጧት እንዲነሳ ነው በጠዋት ከተነሳ የጠዋት ስራዎች ስራዎችን ይከውናል። ለቀን የሚያስፈልጉትን ነገሮች ማሟላት ይችላል። እነዛን ነገሮች ካሟላ ደግሞ ቀኑን የተባረክ አድርጎ መዋል ይችላል ማለት ነው። ስለዚህ እንደው እንደ ምን አይነት ጥቆማ ትሰጣለህ በዚሁ አጋጣሚ የሚል ነገር ቢነሳ? ሰው በጊዜ መተኛት ያ ማለት ብዙ ባለማምሸት ለምን አንድ ሰው በቂ እንቅልፍ ማግኘት አለበት። እንደየእድሜያችን ሰዓታት የሚያስፈልገን የበቂ የሆነ እንቅልፍ ሰዓት አለን። ስለዚህ እነዛን የእንቅልፍ ሳዓቶች ለማግኘት በጊዜ መተኛት በጊዜ ከተኛን በኋላ በጧት መነሳት ቀደም ብለን መነሳት ስራዎቻችንን ለመከወን እንቅልፋችን ደግሞ እንዳይረበሽ። ወይንም የምንነሳበት ሰዓት ሁሌም ቋሚ በሆነ ሰዓት እንድንነሳ። በተለይ ከመተኛታችን በፊት እና ወዲያው እንደተነሳን ከስልኮቻችን ጋር ያለን ጊዜ ብንቀንስ ደግሞ የተሻለ ነው ብዬ አስባለሁ። ለምን? ብዙ የብዙ ሰዎች እንቅልፍ እየተረበሸ ያለው ከዚህ ጋር በተያያዘ ስለሆነ። እነዚህን በምናደርግበት ሰዓት እነዚህን በምናደርግበት ሰዓት ምንድነው የሚሆነው ማለት ነው። ምን መቀነስ እንችላለን ማለት ነው። የቀን ውላችንን ጥሩ ማድረግ እንችላለን። ሲደመር ውሏችን በጥሩ ሁኔታ መዋል እንችላለን ማለት ነው። አመሰግናለሁ በምን ሰዓት ትነሳለህ በሚለው ርዕስ ጉዳይ ላይ ይሄ ነው ለማንሳት

አመሰግናለሁ። የስራ ቦታህ እንዴት ነው ነው የሚለው ይሄኛው እርሰ ጉዳይ ደግሞ የስራዬ ቦታዬ በጣም ጥሩ ነው። ለምን ቢባል መርጬ የገባሁት ስራ ነው ዋናነት ህልሜን እኖርኩበት ያለ ስራ ነው ያ ማለት ምን ለማለት ፈልጌ ነው በፊት ላይ ልጅ ሳለው ፍላጎትህ ምንድነው? ስባል ወይንም ከፍ ስልም ፍላጎትህ ስባል የምመርጠው አይነት ስራ ነበር ያገኘሁትም ስራ ትምህርቴን ከጨረስኩ በኋላ ያንኑ ስራ ነው እየሰራሁ ያለሁት ስለዚህ ስራ ቦታዬን በጣም ነው የምወደው። የስራ ቦታዬን በጣም ሰላማዊ ነው። ያ ማለት አካባቢዬ ላይ ያሉ ሰዎች እንደሚታወቁ ያንድ ሰው ብቻ ሰላማዊ መሆን ለስራ ቦታ ሰላማዊነት በቂ ላይሆን ይችላል። ስለዚህ አካባቢዬ ላይ ያሉት ሰዎችም በጣም ጥሩዎች ናቸው። በተለይ ያለውበት ዘርፍ ከትምህርት ጋር የተያያዘ ዘርፍ ስለሆነ ሁሉም ራሱን ለማሻሻል አዳዲስ ነገሮችን ለመፍጠር እንዴት ላግዝ ተማሪዎችን በምን መልኩ ባግዝ ነው የተሻለው ውጤት የሚያመጡት የሚል አይነት ሰው የተሰበሰበበት ወይንም ያለበት ማህበረሰብ ያለበት ቦታ ስራ ላይ ስለሆንኩ በዋናነት በጣም ወድጄ ነው የምሰራው። ከዚህ ሲደመር ደግሞ የስራ ቦታዬን በጣም ጥሩ የስራ ቦታ ነው ማለት ነው። ይሄን ካልኩኝ የስራ ቦታችን ሰላማዊ ለማድረግ በእኔ እይታ ከሁሉም ሰው የሚጠበቁ ብዙ ነገሮች አሉ ብዬ አስባለሁ። አንደኛ በተቻለ መጠን የስራ ቦታችን ላይ በሰአት መገኘት አለብን የስራ ቦታችን ላይ በሰአት በተገኘን ቁጥር ለስራው ያለንን ፍላጎት እናሳያለን። ሁለተኛም ለሰውም አርአያ እየሆንን ነው ስለዚህ የስራ ቦታችን በሰአት መገኘት አንደኛው ዋና ነጥብ ነው ብዬ ነው የማስበው። ሁለተኛው ደግሞ ስራችን ውጤታማ በሆነ መንገድ መስራት ያ ማለት ቀለል ባለ መንገድ ሰዎችን በሚያስደስት መልኩ ተጠቃሚዎችን በሚያረካ መልኩ መስራት ሌላኛው ሁለተኛው ነጥብ ነው። የሚሆነው ሶስተኛው ደግሞ ከስራ ቦታችን እንደሚታወቀው ስራ የምንሰራው ከተለያዩ ሰዎች ጋር ስለሆነ ተግባቦታችን መጨመር ሁላችንም ተመሳሳይ አይነት አቅም ላይኖረን ይችላል። ስራዎችን በጋራ ለመስራት መሞከር ከአንደኛው የተሻለ ልምድ ያለው ሰው ካለ ከዛ ላይ ልምዶችን መቅሰም እኛ የምናጋራቸው ነገሮች ካሉ ደግሞ እነዛን ለማጋራት ፈቃደኛ ሆነን። እነዛን ያሉንን ልምዶች ማጋራት እነዚህ እነዚህን ነገሮች ካደረግን በዋናነት ምን መሆን ይችላል ማለት ነው። የስራ ቦታችን ሰላማዊ ማድረግ እንችላለን የስራ ቦታችን ፈልገን ወይንም እስከምንሄድ ድረስ የምንቸኩልባቸው ስራዎች ልናደርግ እንችላለን። አይተን ከሆነ አንዳንድ ሰዎች ላይ ስራ ለመሄድ በጣም የሚቸገሩበት ቦታ አለ ወይንም የሚቸገሩበት የሚቸገሩ ሰዎችን እንመለከታለን። ለምንድነው ይሄ የሆነው በምንልበት ሰዓት ስራ ቦታቸው ላይ ሰላማዊ የሆነ የስራ አካባቢ የለም። የስራ አካባቢው ሰላማዊ ካልሆነ ደግሞ ምንም አይነት ስራ ፍላጎት ቢኖረን እንኳን ለመስራት የምንቸገርበት ሁኔታ ነው ያለው። ስለዚህ በተቻለ መጠን ስራ ቦታችን ሰላማዊ አድርገን ከሰው ጋር ያለንን ተግባቦት ጨመረን። የሚጎሉንን ወይም ክፍተቶች ካሉብን ደግሞ ክፍተቶቻችን ከተለያዩ ሰዎች አብረውን ከሚሰሩ ሰዎች እነዛን ክፍተቶቻችን በስልጠናም በትምህርትም በምንም እንዲሞሉልን አድርገን ክፍተቶቻችን ሞልተን ከሰው ጋር ያለንን ተግባቦት ጨምረን ስራ ቦታችን ሰላማዊ ስራ ቦታችን ሰውን የሚያስደስት ስራ ቦታችን ፍላጎቶችን እንዲያሟላ አድርገን መቅረጽ የምንችልበት ሁኔታ አለ ማለት ነው። ስለዚህ ጥያቄው ወደ እኔ ስራ ቦታ እንዴት ነው የሚለው ስናይ በዋናነት ለማጠቃለል ያክል የስራ ቦታዬ በጣም ሰላማዊ ነው። የስራ ቦታዬን በጣም ወድጄ የምሰራበት የስራ ቦታ ነው። እስከሚሄድ ድረስ የሚናፍቀኝ አይነት የስራ ቦታ ላይ ነው ያለው ለምን ህልም የሚሆን ወይንም የምፈልገው ህልሜን የምሰራበት ወይንም ህልሜን የምከውንበት ቦታ ስለሆነ የስራ ቦታዬን በጣም በእጅጉ ነው የምወደው። በተቻለ መጠን ደግሞ ከሰዎች ጋር ያለኝን ተግባቦትም ሰላማዊ በሆነ መንገድ አድርጌ ስራዎችንም የምከውንበት ሁኔታ ላይ አለው ሁለተኛ የሚሰጡኝን ስራዎችን በአግባቡ እፈጽማለሁ። የሚሰጡኝን ስራዎች በአግባቡ ከመፈጸም በተጨማሪ የስራ ሰአቴን አክብሬ ለመገኘት እሞክራለሁ ያ ማለት በሰአት እገኛለሁ የስራ ሰዓቴ ከመድረሱ በፊት የስራ ሰዓቴ ሳይደርስም አልወጣም ማለት ነው። ስለዚህ በዚህ መልኩ ሰላማዊ ስራ ሁኔታን የፈጠርኩበት ሁኔታ ነው ያለው ስራዬ ስራ ቦታዬ በጣም ሰላማዊ ነው። አመሰግናለሁ

አመሰግናለሁ ያው በስራ ጊዜ እረፍት ታደርጋለህ? የሚል መነሻ ሪዕስ ነው የዚኛው ውይይት በስራ ጊዜ እረፍት ታደርጋለህ? አዎ እረፍት አደርጋለሁ፤ ለምን ስራችን ውጤታማ ለማድረግ ወይንም የስራችን ውጤት ለመጨመር ከፈለግን፤ እረፍት ሁሌም አስፈላጊ ነው የሚሆነው እንደሚታወቀው። ለምሳሌ አንድ ስራ ላይ ረጅም ሰዓት ባሳለፍን ቁጥር አእምሮአችን በንቃት ላይሰራ ይችላል፤ አእምሮአችን በፍጥነት ላይሰራ ይችላል፤ ስለዚህ በየሆነ ሰዓት ልዩነት እረፍት መውሰድ ያስፈልጋል። ለምሳሌ ከጠዋት ሁለት ሰዓት ጀምረን ከሆነ እስከ አራት ሰዓት ድረስ በቂ ስራ ከሰራን፤ አምስት አስር ደቂቃ ወስዶ ራስን ብዙ ነገር ላንሰራ እንችላለን። እኮ ራሳችን ቁጭ ካልንበት ቦታ ላይ ማንቀሳቀስ፤ ከነበርንበት ቦታ ላይ ማንቀሳቀስ፤ ሁለተኛ እጆቻችን፤ እግሮቻችን፤ የማነቃቃት ስራ መስራት፤ አእምሮአችን ነፃ እንዲሆን ለአጭር ደቂቃዎች ዘና የሚያደርጉ የተለያዩ አይነት አማራጮችን መጠቀም፤ እነዚህ እነዚህን እንሰራን እናደርጋለን ማለት ነው። ይሄም ባደረግን ቁጥር ምንድነው ከእረፍት መልስ፤ ከአምስት ከአስር ደቂቃ በኋላ ተመልሰን ስራችን ስንሰራ፤ ምናልባት ያለ እረፍት አንድ ሰዓት የሚወስድብን እንሰራ በሰላሳ ደቂቃ በአርባ ደቂቃ ልትሰራ እንችላለን፤ ያ የምን ውጤት ነው እረፍት የማድረጋችሁን ውጤት ነው ማለት ነው። ስለዚህ ለስራ ጊዜ እረፍት ታደርጋለህ የሚለው አዎ በደንብ አደርጋለሁ፤ ይሄንንም ለሰዎች እንዲያደርጉ እመክራለሁ በነገራችን ላይ። ከዛ ውጪ ምናልባት አእምሮአችን ደንዝዞ አጭር ጊዜ የሚወስደውን ስራ ረጅም ጊዜ ልንወስድበት የምንችለው ሁኔታ ይኖራል። ሁለተኛውም ደግሞ ከጤና አኳያ፤ ረጅም ሰዓት በተቀመጥን ቁጥር እንደሚታወቀው ምን ይፈጠራል? ጤናችን ላይ ጉዳት አለው። ጀርባችን ላይ፤ አንገታችን ላይ፤ እንደዚህ እንደዚህ በተለይ እንደየ እንደምንሰራው የሰራው ሁኔታ፤ ምን ይፈጥራል የጤና አክልም ሊፈጥር ይችላል። ሁለተኛ ረጅም ሰዓት መቀመጥም በራሱ አይመከርም፤ ለምን በየሰአቱ ራሳችን በሆነ በምንፈልገው አይነት የምዝናኛ መንገድ እያሳረፍን ብንሰራ ነው ከጤናም ከስራ ውጤታማነትም አኳያ የሚመከረው ማለት ነው። ነገር ግን ደግሞ እንደው ዝም ብለን እረፍት ማብዛት አይደለም፤ እረፍት ማብዛት ስንል ለምሳሌ አንድ ሰዓት ሰርተን ሁለት ሰዓት እረፍት የምናደርግ ከሆነ ይሄ ትክክል አይደለም። ለምን ከስራው ጋር ተመጣጣኝ የሆነ እረፍት ነው የምንወስደው። ያ ማለት ራሳችን ወደ ነበርንበት ወደ መጀመሪያው እንዲመለስ አድርገን ነው እረፍት ስንወስድ። ለምሳሌ ሁለት ሰዓት ሰርቼ ከሆነ፤ አምስት ደቂቃ ወይም አስር ደቂቃ አረፍት ብወስድና አእምሮዬን ወደነበረበት መመለስ ስምችል ከሆነ፤ ያ በጣም ጥሩ ነው የሚሆነው፤ ሁለት ሰዓት እሰራለሁ አስር ደቂቃ እርፋለሁ፤ አሁንም ሁለት ሰዓት እሰራለሁ አስር ደቂቃ አርፋለሁ ማለት ነው። እንደዚህ እያደረግን ምን ማድረግ እንችላለን ማለት ነው ስራዎቻችን መከወን እንችላለን፤ ስራዎቻችን መከወን የምንችልበት ሁኔታ አለ ማለት ነው። ይሄም ለምን ያግዘናል ቀደም ብዬ እንደተናገርኩት፤ ውጤታማ ለማድረግ ወይንም በስራችን ውጤታማ ለመሆን የምንፈልግ ከሆነ እንደዚህ አይነት ነገሮች ያስፈልጉናል። ያላእረፍት ብንሰራ ግን አንደኛ ስራውን ለረጅም ወራቶች ላንሰራው እንችላለን፤ የመሰልቸት ነገር ይኖራል፤ ሁለተኛ ለምንሰራውም ስራ ውጤታማ ላንሆን እንችላለን ማለት ነው። ስለዚህ እነዚህን እና መሰል ነገሮችን ለመቀነስ፤ ጤናችን ለመጠበቅ፤ በስራ ጊዜ እረፍት ማድረግ፤ አስፈላጊ ነው ይሄንንም አደርጋለሁኝ፤ እንደው ስንማር እንኳን በድሮ ጊዜ ምንድነበር የሚያደርግ አንድ አስተማሪ፤ ለሠላሳ ደቂቃ ለአርባ ደቂቃ ካስተማረን በኋላ፤ እዛው ከተቀመጥንበት ተነስተን እረፍት እንድናደርግ ያደርጋል፤ ማለት ራሳችን ቆም ብለን ራሳችን ዘና እንድናደርግ፤ እግሮቻችን፤ እጆቻችን በመንቀሳቀስ ዘና እንድንል ያደርጋል። ያን አድርገው የምንመለስበት ሰዓት የሚሰማን ስሜት ከበፊቱ በጣም የተለየ ስሜት ነው የሚሆነው። ክላሱን በደንብ መከታተል እንችላለን፤ አእምሮአችን የሚሰጠውን ነገር በደንብ መቀበል ይችላልን፤ ስለዚህ እረፍት ማድረግ በጣም ወሳኝ ነገር ነው፤ እኔም እረፍት አደርጋለሁ በየስራ ጊዜዎች መካከል፤ ይህንንም ለሰው እንዲያደርግ እመክራለሁ በነገራችን ላይ፤ እንዲያደርግ እመክራለሁ። ይሄን ካደረግን አንደኛው ውጤታማነታችን መጨመር እንችላለን፤ ሁለተኛ በዛው ልክም ደግሞ ረጅም ሰዓት በመቀመጥ ወይም በመቆም የምንሰራቸው ስራዎች ለጤናችን የሚያደርሱት ጉዳት ካለ፤ እነሱን ጉዳቶችም በተገቢው መንገድ መቀነስ ስለምንችል በስራ ጊዜ እረፍት አደርጋለሁ። ይሄንን እንዲያደርጉ ሰዎችንም እመክራለሁ ማለት ነው አመሰግናለሁ።

አመሰግናለሁ የዚኛው መነሻ ሀሳብ ደግሞ የሚለው ምንድነው የቤትህ ጣሪያ ምን ከምን የተሰራ ነው ወይንም ምን የተሰራ ነው የሚል ነው? በዋናነት እንደሚታወቀው የተለያዩ አይነት የቤት ጣሪያዎች አሉ። ወደ ህንፃ ግንባታ ስንመጣ የተለያዩ ባለሙያዎች የሚጠቁሙን አይነት የጣሪያ አይነቶች አሉ። ለምሳሌ ወደ እኔ ስመጣ የቤቴ ጣራ የተሰራው ከቆርቆሮ ነው። የቤቴ ጣራ የተሰራው ከቆርቆሮ ነው። ያ ማለት ቆርቆሮ ከላይ አለ ከቆርቆሮ በስር ደግሞ ምንድነው የሚባለው ቆርቆሮውን ደግፎ የሚይዝ ምን ይኖራል ማለት ነው? ከእንጨት ወይም ከብረት የተሰራ ምንም አይነት ጉዳት ሳይደርስ ወይንም ጣራው ምንም አይነት ጉዳት ሳይደርስበት እንዲቆም የሚያደርግ የተለያየ አይነት መንገድ አለ። በዋናነት የኔ የተሰራው ከብረት ነው ማለት ነው። የብረት መሆኑን ከእንጨት ከመሆኑ የተሻለ ረጅም ጊዜ የማገልገል ባህሪ አለው ሁለተኛ ደግሞ ከአደጋ እንኳን የምንሰጋው ነገር ከእንጨት ከእንጨት አንፃር ይቀንሳል ማለት። ይሄን ካልኩ በኔ ዙሪያ እኮያ ግን የተለያዩ ሰዎች የተለያየ መንገድ ይጠቀማሉ። ለምሳሌ አንዳንድ ሰዎች ከቆርቆሮ የሚመጣው ድምጽ ይረብሸናል ብለው ስለሚያስቡ ሌሎች መንገዶችን ይጠቀማሉ ሌሎች መንገዶችን ስል ምንድነው? ለምሳሌ ምን ያደርጉታል ከግንባታ የተሰራ ሊያደርጉት ይችላሉ ጣራቸውን? ጣራቸውን ቆርቆሮ የማይኖረው ቅድም ያነሳሁት ከእንጨት ወይንም ከብረት የተሰራ ድጋፍ ለቆርቆሮውም አይኖረውም ምን ያደርጋሉ? ከካርማታ ካርማታዊም ከኮንክሪት የተሰራ ጣሪያ ሊጠቀሙ ይችላሉ። ይሄንን የምንጠቀምበት ሰዓት ከድምጽ አኳያ ምናምን ብዙ ላይረብሽኝ ይችላል። ግን ምን አይነት ችግር ይኖረዋል በትክክል ካልተሰራ ያጣራ በትክክል ካልተሰራ ያጣራ ምን ያደርጋል? በተለይ ዝናብ ወቅቶች ላይ ውሃ በቀላሉ ወደ ቤት ውስጥ የሚገባበት ሁኔታ ይኖራል ማለት ነው። ይሄን በሚሆንበት ሰዓት ደግሞ ምን ይፈጠራል ማለት ነው። ቤታችሁን ውስጥ ያሉት እቃዎች ይጎዳሉ። ከዚህም በተጨማሪ ከመጎዳታቸውም በተጨማሪ ቤታችን ውስጥ ያሉት እቃዎች ምን ይፈጠራል? ቤቱ በጊዜ ሂደት የመበላሸት ነገር ይኖራል ማለት ነው። ስለዚህ ስለዚህ የቤታችን ጣሪያ ስንመርጥ የተለያዩ አማራጮች ልንተወስድ እንችላለን ቆርቆሮ ከአርማታ ዊም ከኮንክሪት የተሰራ ጣራ ልንጠቀም እንችላለን ግን እንደኔ ምን ታሳቢ ማድረግ አለብን ብዬ አስባለሁኝ። አንደኛ ምን አይነት ቦታ ላይ ነው ቤታችን ያለው ሙቀት ቦታ ላይ ሲሆንና ቅዝቀዝቃዛ ቦታ ላይ ሲሆን ተመሳሳ አይነት ጣሪያ ላንቀጠል እንችላለን። ለምሳሌ ሙቀት ቦታ ላይ ከሆነ ጣራውን ከፍ አድርገን ልንሰራው እንችላለን ቀዝ ቃዛ ቦታ ላይ ከሆነ ደግሞ እንደ ሙቀት ቦታዎች በጣም ከፍ ያለ ጣራ ላይኖረን ይችላል ማለት ነው። ስለዚህ እንደዚህን ሁለት ነገሮች ታሳቢ እናርግ አንደኛ ምን አይነት ቦታ ላይ ነው ጣራው ነው እየሰራሁት ያለው ሙቀት ቦታ ላይ ነው ቀዝቃዛ ቦታ ላይ ነው። ከዚህ በተጨማሪ ደግሞ የወቅቱን ሁኔታ ማለት በጣም ዝናብ የሚወዛበት አካባቢ አለን። በተቃራኒው ደግሞ ፀሀይ የሚበዛበት አካባቢ አለ። ስለዚህ ጣራችንም ያንን ታሳብ ያደረገ መሆን አለበት ማለት ነው በጣም ዝናብ የሚበዛበት አካባቢ ከሆነ ጣራችን ያን ታሳቢ ያደረገ መሆን አለበት ማለት ነው። ለምን በረዶ ይኖራል ተመሳሳይ ነገሮች ይኖራሉ ስለዚህ የምንገነባው ጣሪያ ያንን ምን የሚችል መሆን አለበት ማለት ነው። የሚመጣውን በረዶ የዛን ክብደት የሚሸከም ዝናቡ የሚፈጥረውን ክብደት የሚሸከም መሆን አለበት ማለት ነው። ቀለል ያለ ወቅቶች ያለበት ወይንም በጣም ዝናብ የሌለበት ወቅት ቦታ ላይ የምንሰራ ከሆነ ደግሞ ጣራው ያን ያክል እንደዛኛው ትልልቅ ነገሮችን ላንጠቀም እንችላለን ውድ የሆኑ እቃዎችን ላንጠቀም እንችላለን ማለት ነው። ስለዚህ የቤት ጣሪያችን ስንመርጥ እነዚህን እነዚህን እና መሰል ነጥቦችን ታሳቢ ማድረግ አለብን። እነዚህን ታሳቢ ሳናደርግ ግን ከቀረን ምን ይሆናል ማለት ነው? ሌላ ወጪ ነው የምንፈጥረው ማለት ነው። ለማደስ በየጊዜው ያንጣራ ለማደስ ብዙ ወጪዎች እናወጣለን ብዙ ወጪ ባወጣን ቁጥር ደግሞ ምንድነው ማለት ነው? አንደኛ ቤቱም እየተጎዳን የሚሄደው በነገራችን ላይ ዝናብ እየገባበት ሲሄድ ውስጥ ላይ ያሉት ከእንጨት የሚሰራ ከአርማታም ወይም ከኮንክሬት የሚሰራ ውስጥ ያሉት ነገሮች እየተጎዱ ስለሚሄዱ ቤቱን ከሆነ ጊዜ በኋላ ከጥቅም ውጭ የሚሆንበት ሁኔታ ነው ያለው ማለት ነው። ስለዚህ የቤታችን ጣሪያ ስንመርጥ አንደኛ ምን አይነት ቦታ ላይ ነው እየሰራሁት ያለው ሙቀት ነው ቀዝቃዛ ቦታ ላይ ነው ሁለተኛ ምን አይነት የዝናብ ወቅቶች ያሉበት ቦታ ነው ሌላኛው ደግሞ ያለን አቅምም ታሳቢ ማድረግ አለብን አቅማችን በጣም የወረደ ሆኖ ትልልቅ ጥራት ያላችሁን ጣሪያዎች ልንጠቀም እንችላለን ማለት ነው። ስለዚህ እነዚህ ነጥቦች ወስደን የቤታችን ጣሪያ በዛ መልኩ ማስተካከል እንችላለን አመሰግናለሁ

አመሰግናለሁ። ያው የምትወደው ሽታ ምንድነው? የሚል ነው የዚህኛው እምናነሳው ሀሳቡ ማለት ነው። መቼም እንደሚታወቀው መጥፎ ሽታ እሚወድ ሰው የለም። መጥፎ ሽታ ካለም ለመራቅ ነው ጥረት የምናደርገው እንጂ ምንድነው በብዙ ሰው የሚወደው ጥሩ ሽታ ነው የምንወደው በዋናነት። ስለዚህ እምወደው አይነት ሽታ ምንድነው? ጥሩ ጠረን ያለው ነው ጥሩ ጠረን ያለው ሽታ ነው በዋነነት የምወደው። እና የምገዛቸውም ሽታ ለመምጣት የምታየው የምገዛቸውም እቃዎች ይሄን ታሳቢ ያደረጉ ናቸው። ለምሳሌ ሰንደሎችን እጠቀማለሁ ሰንደሎችን የምንጠቀምበት ሰዓት ሁሉም አይነት ሰንደሎች ተመሳሳይ አይነት ሽታ የላቸውም የምወዳቸው አይነት ሽታዎች አሉ። ወይንም ምወዳቸውን አይነት ሽታ የሚሰጡኝ አይነት ሰንሎች አሉ ለምሳሌ እነዛን ሰንደሎች ውስድ መጣ እጠቀማለሁ ማለት ነው። አንድ ምሳሌ ብጠቅስላችሁ ካሉት ሰንደሎች ውስጥ የኔ ምርጫ የሚሆነው ሳብታሚ እሚባል ሰንደል አለ። እሱ ሰንደል በዋናነት እምጠቀመው አይነት ሰንደል ነው። ለምን ሽታው በጣም ቆንጆ ነው። ምወደው አይነት ሽታ ነው ምንም አይነት የማያረብሽ በጣም የተጋነነ ሽታም የለውም በጣም የደከመም ሽታም የለውም። ለምንድነው ለ ለአፍንጫ ደስ የሚል አይነት ሽታ ነው። የሚሆነው ስለዚህ ጥሩ ሽታ ነው። በተመሳሳይ እነዚህ ዲዮድር ምንድን ነው? ሽቶዎችን ስገዛ እንደዚህ ምጠቀምባቸውን ተመሳሳይ ጠረን ያላቸው ወይንም በጣም የተጋነነ ጠረን ያላቸው ሽቶዎች አይደለም የምጠቀመው ያ ማለት ስንጓዝ አይታችሁ ከሆነ አንዳንድ ሰዎች በጣም ሽታ ያለው ነገር ይቀቡና ሰውን ይረብሻሉ እንደዚህ አይነት ነገሮችን ብዙም አላበረታታም። በእኔ ምርጫ ብዙ ሽታ የሌላቸውን ነገሮች ያ ማለት ሽታቸው ብዙም አይረብሽ ከእኛ አልፎ ብዙ ሰው ማይረብሽ የኛን ግን ሽታ ጥሩ ነገር የሚፈጥሩ ወይንም እኛ ጥሩ ጥሩ እንድንሸት የሚያደርጉትን አይነት ሽቶዎችን ነው የምወደው። ያም ለምን ይጠቅማል ሰውን ላለመረብሽ የራሴንም የግል ንፁህና ለመጠበቅ። እንጠቀምበታለን ማለት ነው። ወደ ሌሎችም ስንመጣ ለምሳሌ ሳሙና ጋም ስንመጣ በተለያዩ አይነት ሽታ የሚዘጋጁ አይነት ሳሙናዎች አሉ እነሱንም ሳሙናዎች ምንድነው እኔ በጣም የተጋነነ አይነት ሽታ የሚያመጡ ሳሙናዎችን አልወድም። ነገር ግን ደግሞ ሽታቸው ጥሩ ሆኖ የተጋነነ አይነት ሽታ የሌላቸው ወይንም ብዙ ሰው የሚያረብሹ አይነት ሽታዎችን ነው። የምወደውን ለሰውም እንዲጠቀም ማበረታታው ማለት ነው። በተቃራኒ ደግሞ ስንመጣ በጣም ምጠላቸው አይነት ሽታዎች አሉ። ለምሳሌ ቤት ውስጥም ይሁን ከቤት ውጪ ከፍሳሽ ጋር በተያያዘ ከምንጠቀምባቸው ወይንም የተለያዩ አይነት ፍስሳሾች አሉ እነሱን አይነት ሽታዎች በጣም ነው የምጣለው ኢቭን አንድ ቀን ሁለት ቀን በተከታታይ ከሸተተኝ እንኳን ወደ ህመም ነው የሚያመዝንብኝ ማለት ነው። ወይንም ህመም ነው የሚፈጥሩብኝ በተለይ ጉንፋን የሚባል ነገር በጣም በትልቁ ነው የሚፈጥሩብኝ እነዚህ አይነት መጥፎ ሽታዎች። ከዚህም በተጨማሪ እንደሚታወቀው ሁሉም ሰው የተለያየ አይነት አቅምና ንጽህናውን የመጠበቅ ደረጃ ስለሌለው ከጫማ ጋ የተያያዙ ሽታዎች አሉ እነሱ ሽታዎች በጣም ነው ምጠላቸው። ጫማው ሽታ በጣም ነው ምጠላው። ለምን? ብዙ ነገር ነው የሚያበለሻሸው አንዳንዴ አብረህ ቁጭ ብለህ ከሰው ጋ በጣም የጫማው ሽታ ያስቸግርህና ያንን ስብሰባ ጥለህበት የምትወጣ ኮንዲሽ ሁኔታ ነው። ያለው ለምን ቢባል ሽታው በጣም ይሸትሀል። ስለዚህ ያፍንሃል ከዛም አልፎ ሊያስታውክ እሚደርስ ሁኔታ ይኖራል ማለት ነው። ይሄ በሚሆንበት ሰዓት ምንድነው የሚሆነው ማለት ነው። ሽታው ሽታውን ለማራቅ ምንድነው? ማድረግ በተቻለ መጠን ወይ ከአካባቢው እርቃለሁ ወይ ከዛ ሰው የምርቀበት ሁኔታ ይኖራል ማለት ነው። ስለዚህ የምወደው ሽታ አይነት በዋናነት የኔ ምርጫ የተለያዩ አይነት እቃዎችን ስገዛ በጣም የተገነ የተጋነነ ሽታ ማይፈጥር ወይንም ሌል ሌሎችንም ማይረብሽ። ከዛ ውጪ ደግሞ የኔን ደግሞ ሽታ ጥሩ ጠረን እንዲኖረኝ የሚያደርጉ ያ ጥሩ ጠረን ግን የተጋነነ እንዳይሆን የሚያደርጉ አይነት የተለያዩ አይነት ሽታ የሚፈጥሩ ነገሮችን ሽቶዎችን ሰንደሎችን ሳሙናዎችን በተጨማሪም የምንቀባባቸው አይነት ሎሽኖችን እንደዚህ እንደዚህ አይነቶችን ስገዛ የኔ ምርጫ በዋናነት እነዚህን ነው የሚመስሉት ማለት ነው። ስለዚህ ጥሩ ሽታዎችን ነው በዋናነት የምወደው ያጥሩ ሽታ ግን በጣም የተጋነነና ሰው የሚረብሽ አይነት መሆን የለበትም። በእኔ ምርጫ በተቃራኒው ደግሞ ሽታው ደግሞ የኔን ጠረን ደግሞ ጥሩ ጥሩ እንዲያደርግ የሚያደርጉ አይነት ሽታዎች ሽቶ ሽታዎችን ነው የምወደው። ከምትወደው ሽታ ምንድነው? የሚል ጋር በተያያዘ ማንሳት የፈለኩት ይሄን ነው። አመሰግናለሁ

አመሰግናለሁ ያው የዚኛው መወያያ ደግሞ በመታጠቢያ ቤት ውስጥ ትዘምራለህ ነው የሚለው? በመታጠቢያ ቤት ውስጥ አዎ እዘምራለሁ። በተለይ በተለይ መታጠቢያ ቤት ላይ ጊዜ እናሳልፋለን እንደየሁኔ ታችን በተለይ መታጠቢያ ቤት ውስጥ ረጅም ጊዜ የማሳለፍ ልምድ አለኝ ከገባሁ ሃያ ሰላሳ ደቂቃ ቀስ ብዬ ታጥቤ ነው የምወጣው። ስለዚህ ምንድነው የማደርገው የተለያዩ መዝሙሮችን እዘምራለሁ መንፈሳዊ መዝሙሮችን እዘምራለሁ። በተለይ ጠዋት ከሆነ የማለዳ መዝሙሮች ምናልባት ምሽት ላይ ከሆነ ደግሞ ምሽቱን የሚመለከቱ መዝሙሮችን እዘምራለሁ። ከዚህ በተጨማሪ ደግሞ የበዓላት ወቅቶች ይኖራሉ የበዓላት ወቅቶች ከሆነ ደግሞ ያን በዓል የሚመለከት የተለያዩ አይነት መዝሙሮችን መንፈሳዊ መዝሙሮችን የምዘምርበት ሁኔታ ይኖራል ማለት ነው። ያምን ያግዘናል በነገራችን ላይ ጊዜው አይታወቀንም እንደዛ እየዘመርን የምንታጠብ ከሆነ ወይንም መታጠቢያ ቤት ውስጥ የምናሳልፍ ከሆነ ጊዜያችንም ጊዜው ሳይታወቀን ነው የሚደርሰው ሃያ ሰላሳ ደቂቃ የቆየን ሳይመስለን ጊዜያችንን በዛ መልኩ እንጠቀማለን ማለት ነው። ሁለተኛ ብቻችንን የምንሆንበት ጊዜ ነው አይደል መታጠቢያ ቤት ውስጥ ብዙ ጊዜ ብቻችንን የምንሆነው ስለዚህ ያን የብቸኝነት ስሜት ለማጥፋት ምን እናደርጋለን ራሳችንን ምን እናደርጋለን እያዝናናን እየዘመርን የምንሄድበት ሁኔታ ይኖራል። ግን ያው ያ የምንዘምረው መዝሙር ያው ትክክለኛ ድምፁ ኖሮን ያንዘማሪውን ይመስላል ማለት ላይሆን ይችላል እኛ በምንፈልገው መንገድ ነው። ግጥሙን ሙሉ ሙሉ ላናስታውሰው እንችላለን። ዜማውን መሆን በትክክል ላንለው እንችላለን ምንድንነው የምናደርገው ግን የስሜታችን ያክል የስሜታችን ያክል ያን ብቸኝነት ለመርሳት መታጠቢያ ቤት ውስጥ እንዘምራለን አምላካችን የምናመሰግንበት ሁኔታ ይኖራል ማለት ነው። ከዚህ በተጨማሪ ደግሞ ከመዝሙር በተጨማሪ የተለያዩ አይነት ዘፈኖች አሉ። የትዝታ የባቲ አይነት ቅኝት ያላቸው የተለያዩ አይነት መዝሙሮች አሉ። በተለይ በተለይ እኔ የትዝታ መዝሙሮችን ስታጠብ በጣም ነው የምወዳቸው። በተለይ የበ የክቡር ዶክተር አርቲስት ሙሀመድ አህመድ እና የክቡር ዶክተር አርቲስት ጥላሁን ገሰሰ የዘፈኗቸው የተለያዩ ዘፈኖች አሉ በጣም ትዝታን የሚቀሰቅሱ የነበረ ነገር የሚያስታውሱ በተረጋጋ መንፈሴ የተዜሙ ዜማዎች አሉ። እነሱ ዜማዎች በጣም ነው የምወዳቸው እነሱን ዜማዎች በጣም ነው የምወዳቸው። ስለዚህ እነሱን በጣም የምዘምርበት ሁኔታ ይኖራል ማለት ነው። ከመታጠቢያ ቤት ውስጥ ትዘምራልህ ጋ በተያያዘ መዝሙሮች በተጨማሪም ዘፈኖችም አሉ ለማለት ፈልጌ ነው። መዝሙሮችንም ዘፈኖችንም እንዘምራለንም እንዘፍናለን እዘፍናለሁም ግን ቅድም እንደነገርኳችሁ ዘፈኖች ትክክለኛ ግጥማቸውን ላልይዘው እችላለሁ። ዘማሪ ወይንም ዘፋኙ ባዜመው ልክ ላይሆን ይችላል። ድምፄም እነሱን የሚወክል ላይሆን ይችላል ግን ምንድንነው ስሜት ስሜቴን ብቻ ነው የምገልጸው ስሜቴን ብቻ ነው የምገልጸው። ያን ጊዜ ወይንም መታጠቢያ ቤት ውስጥ የማሳልፈውን ጊዜ ደግሞ ውጤታማ በሆነ መንገድ ምንም አይነት ምንድንነው የሚባለው ምንም አይነት ነገር ሳልፈልግ ወይንም ደግሞ የብቸኝነት ስሜት ሳይሰማን ከሰው ጋር የሆንኩ አይነት ስሜት እንዲሰማኝ አድርጌ የተለያዩ አይነት መዝሙሮችን እዘምራለሁ። አምላኬን አመሰግናለሁ ራሴን ዘና የሚያደርጉ ደግሞ የተለያዩ አይነት ዘፈኖችን እዘፍናለሁ። በዋናነት በዋናነት ቀደም ብዬ እንደተናገርኩት የትዝታ ትዝታ ቅኝት ወይንም በትዝታ ቅኝት የተሰሩ ዘፈኖች የኔ ምርጫዎች ናቸው። ለምን እንደሚታወቀው የሰው ልጅ ብዙ ነገሮችን ያሳልፋል ጥሩ መጥፎም ጊዜም ይኖረናል ስለዚህ እነዛን ጥሩ መጥፎም ጊዜ ስለሚያስታውሰን በመታጠቢያ ቤት ውስጥ የተለያዩ አይነት የትዝታ ሙዚቃዎችን እየዘፈንኩ ለማለት እንኳን ቢከብድ ማንጎራጎር ነው የሚባለው ማንጎራጎር ስሜቴን እየገለጽኩ በተወሰነ ደረጃ እነዛን ጊዜዎች የማሳልፍበት ሁኔታ ነው ያለው ማለት ነው። ስለዚህ በመታጠቢያ ቤት ውስጥ ትዘምራለህ ከሚለው ጥያቄ ጋር በተያያዘ ኦ ከመሚለው መነሻ ሀሳብ ጋር የተያያዘ አዎ እዘምራለሁ አምላኬን አመሰግናለሁ። ከዚህም በተጨማሪ ደግሞ ከመዘመር አልፎም የመዝፈን ነገር ይኖራል ስዘፍን ደግሞ በሚፈለገው ልክ ላይሆን ይችላል። ስሜቴን ለመግለጽ የብቸኝነት ስሜቱን ለመርሳት ጊዜው ሳይታወቀኝ እንዲሄድ ለማድረግ መታጠቢያ ቤት ውስጥ እዘምራለሁ የሚለውን ነገር አዎ እዘምራለሁና አሁንም እያደረኩት ያለው ነገር

እሺ አመሰግናለሁ ወደ ስራ በሰአቱ ትደርሳለህ ወይ ነው የሚለው? መወያያ ርዕሳችን እርሳችን ወደ ስራ በሰአት ትደርሳለህ አዎ በሰአቱ ነው። ወደ ስራ የምደርሰው። ለምን ከዚህ በፊት እንደ አሁን እንዳነሳሁት የጠዋት ሰው ነኝ። የጠዋት ሰው ነኝ በጠዋት ነው ለመነሳት የምሞከረው የተለያዩ ስራዎችን ምከውነው በጠዋት ነው። ስለዚህ በጠዋት ስራዎችን ምከውን ከሆነ በሰአት ለመድረስ የሚያግደኝ ነገር አይኖርም። ከዚህ በተጨማሪ ደግሞ ምንድነው የሚሆነው ያለሁበት ከተማ ያን ያክል የተጨናነቀ አይነት ጉዞ የለም። ያ ማለት በሰአት ከወጣን ቶሎ ወይ መድረስ እድል አለን ማለት ነው። ስለዚህ ይሄን ታሳቢ አድርጌ በሰአት እደርሳለሁ። ሌላ ምን እድል አለ? እኛ መስሪያ ቤት ላይ ከቤታችን ስራ ቦታ ድረስ የሚያደርሰን መኪና አለው ወይንም ሰርቪስ ብለን መተለምዶ የምንጠራው መኪና አለ። ስለዚህ በሰአቱ ከተገኘው ቀድሜ ስራ ሰዓቴ ሳይደርስ ከስራ ቦታዬ ላይ መገኘት እችላለሁ። በሰአቱ ብቻ ሳይሆን ስለዚህ በዚህ በኩል ጥሩ ልምድ ነው ያለኝ ከጠዋትም ይሁን ከሰአት የስራ ሰአቴን አክብሬ ነው የምደርሰው የስራ ሰአቴን አክብሬ ነው የምገኘው። ለምን እንደሚታወቀው የመጀመሪያው የመጀመሪያው ለአንድ ስራ አንድ ሰው ያን ስራ ለዛ ስራ ጥሩ እመለካከትለው ወይንም ስራውን በደንብ እየሰራ ነው ለማለት የሚገርመው ነገር ምንድነው የሚሆነው ስራ ሰዓት ስራ ቦታ ላይ በሰአቱ መድረስ ነው። ስራ ስራ ቦታ ላይ በሰአቱ ደረስኩ ማለት የሚሰጡኝን ስራዎች በሰአቱ ከዉናለሁ የሚመጡትን ደንበኞቼን በሰአት አስተናግዳለሁ ሰዎችን በሰአቱ አስተናገድኩ ማለት ደግሞ ስራዬን በውጤታማነት እየሰራሁ ነው ማለት ነው። ስለዚህ ወደ ስራ በሰአት መድረስ በጣም ትልቅ ነገር ነው የኔ ልምድ በጣም ጥሩ ነው ብዬ አስባለሁኝ ጥሩ ስራ ቦታ ላይ በሰአቴ መድረስ ልምድ ነው ያለኝ። ነገር ግን የምታዘባቸው ነገሮች አሉ ብዙ ተቋማት ላይ የተለያዩ ጉዳዮችን ለማስፈፀም በሚሄድበት ሰዓት የተለያዩ ክፍተቶችን አያለሁ ከሀላፊ ጀምሮ እስከ ባለሙያ ድረስ በሰአቱ የማይገኙበት ሁኔታ ነው ያለው። ለምሳሌ አንድ ሰው የራሱ ስራ አለው ስለዚህ አንድ ቢሮ ሰራተኛ ሁለት ተኩል ከሆነ መግቢያ ሰዓቱ ደንበኛው ወይንም ባለጉዳዩ ያቺን ሰዓት አስቦ ነው እዛ ስራ ቦታ ላይ የሚሄደው። ስለዚህ ከሁለት ሰዓት ተኩል እስከ ሶስት ሰዓት ጉዳዬን ብፈጽም እኔ ደግሞ ወደሚቀረኝ ስራ ከሶስት ሰዓት ላይ እሄዳለሁ ብሎ ሰአቱን አመጣጥኖ ነው የሚመጣው። ነገር ግን ነገር ግን ያ ቢሮ ላይ ያለው ሰው በሰአቱ አልገባም ማለት የሚረብሸው ምኑን ነው የሚሆነው ማለት ነው የዛንንም ሰው ስራና የዛንንም ሰው የውሎ ይረብሻል ማለት ነው። አንዳንድ ቢሮዎች ላይ በምንሄድበት ሰዓት የስራ ሰዓት ሁለት ተኩል ነው ሶስት ተኩል ወይም ሶስት ሰዓት ይገባሉ። ስራቸውን በአግባቡ አይከውኑም ወይንም በሰአቱ ተገኝተው ደንበኞቻቸውንም የሚያስደስቱበት ሁኔታ ነው ያለ ማለት ነው። ይሄ ግን በጣም መጥፎ ልምድ ነው በነገራችን ላይ በተቻለ መጠን በተቻለ መጠን ደንበኛ እንደሚጠብቀን አውቀን ተገልጋይ እንደሚጠብቀን አውቀን ስራ ቦታችን ላይ በሰአቱ መድረስ ይመረጣል። ስራ ቦታችን ላይ በሰአት መድረስ በሰአት ከደረስን እንደው ስራችን በስርዓት በትክክል ባንከውን እንኳን እሱ ራሱ ትልቅ ነገር ነው በሰአቱ ደርሰናል ከደንበኞቻችን አላጉላላንም ደንበኞቻችን ሳናጉላላ በሰአት ደረስን ማለት ደግሞ አንድ ደረጃ ነው ከዛ በኋላ ስራውን ቀስ በቀስ እንደየ አቅማችን እንደየችሎታችን መከወን እንችላለን ማለት ነው። ስለዚህ በትልቁ መቅደም ያለበት ብዬ የማስበው በኔ እሳቤ ወደ ስራ ሰዓት ወደ ስራ የምንሄድበት ሰዓት በሰአት መድረስ ሰዓቱ ወይንም መግቢያው በሚጠይቅበት በሚጠይቀው ሰዓት ላይ መድረስ ስንወጣም በተመሳሳይ ተመሳሳይ ልምድ ነው መኖር ያለበት። እስከ ሰዓቷ መጨረሻ ድረስ ደንኞቻችንን ማስተናገድ አለብን። ነገር ግን ሰዓት የምንሸራረፍ ከሆነ ስንወጣም ስንገባም ሰዓት የምንሸራረፍ ከሆነ ስራ ላይ የምናሳልፋት ሰዓትና ደቂቃ ያነሰች ነው የምትሆነው ማለት ነው። ያ ሆነ ማለት ደግሞ ደንበኞቻችን በበቂ ሁኔታ ማስተናገድ አንችልም ደበኞቻችን በበቂ ሁኔታ ማስተናገድ ካልቻልን ደግሞ ያ ምን ይፈጥራል የቅሬታ ምንጭ ይሆናል ማለት ነው የቅሬታ ምንጭ ሆነ ማለት። ነገ ጠዋት ያ ሰው ጥሩ የስራ ለምድ ወይንም ጥሩ በስራ ሰዓት ተገኝቶ የስራ ለምን እልካለሁ እኛን ያይና እዚህ ቢሮ ላይ ሄጄ መስተናገድ አልቻልኩም በሰአት እኔም እንደዛ መሆን አለብኝ ብሎ የዛን ሰው ባህሪ እምንቀይርበት ሁኔታ ይኖራል ማለት ነው። ስለዚህ ወደ ስራ በሰአቱ ትደርሳለህ ወይ አዎ በስርዓት በሰአት ነው የምደርሰው። አመሰግናለሁ ስለነበረን ጊዜ

አመሰግናለሁ ያው የዚኛው መወያያ ርዕስ ደግሞ መዝገቦችን ታስቀምጣለህ ወይ ነው የሚለው መዝገቦችን ታስቀምጣለህ አዎ በደንብ ነው የማስቀምጠው እንደውም ራሴን እየታዘብኩ ነበር ሰሞኑን ከዚህ በፊት ያስቀመጥኳቸውን መዝገቦች ሳይ ከአሥራ አምስት አመት በፊት ከአሥራ ሁለት ከአሥራ ሶስት አመት በፊት ያስቀመጥኳቸው በትንሽ ወረቀት የጻፍኳቸው ነገሮች ሁሉ እነሱን አግኝቼ እነሱን አስታውሼ ሳይ በጣም ስገረም ነበረ ስለዚህ መዝገቦችን ታስቀምጣለህ የሚለው ነገር አዎ ጥሩ ልምድ ነው ያለኝ በዚህ በኩል እንደው መጥፎ ሊነሳብኝ የሚችለው ምንድነው መጣል አልወድም የሆኑ ወረቀቶች ወይንም የሆኑ መዝገቦች ካሉኝ እነሱን መጣል አልወድም በተቻለ መጣል የሆነ ቀን ላይ ለሆነ አላማ ልጠቀምባቸው እችላለሁ ብዬ አስባለሁኝ በነገራችን ላይ ለዛ አላማ እጠቀምባቸዋለሁ ብዬ ስለማስብ ላለመጣል እሞክራለሁ ወይንም መዝገቦቼን ማስቀመጫ ቦታዎች አሉኝ እንደ የጊዜ ሁኔታቸ ነው የማስቀምጣቸው ለምሳሌ በቅደም ተከተል ነው የማስቀምጣቸው ከላይ መሆን ያለበት አሁን በቅርብ ያለው ነው ከስር መሆን ያለበት ደግሞ ረጅም አመት ከእኔ ጋር አብረው የቆዩ መዝገቦች ናቸው ማለት ነው ስለዚህ ጥሩ የሆነ መዝገቦችን የማስቀመጥ ልምድ ነው ያለኝ ያ ደግሞ በነገራችን ላይ ለብዙ ነገር አግዞኛል አንዳንድ ቦታ ላይ ተመልሰው ወደኋላ ከአስር አመት በፊት ከአስራ አምስት አመት በፊት እነሱ ጋር የተቀመጡት መረጃዎች ይጠፋሉ ሲጠፉ ምን ያደርጋሉ አምጣ እነዛን መረጃዎች አምጣ አንተ ጋር ካለ አምጣ ካልያ ይሄን ነገር በዚህ በዚህ መልኩ አልከውንክም ብለው ይወስናሉ ያን ለማሸነፍ ምንድነው የምናደርገው እኔ ጋር ያሉትን መዝገቦች ይዤ እሄዳለሁ እነዛን መዝገቦች አሳያለሁ ስለዚህ ከዛ ነገር ነፃ እሆናለሁ ማለት ነው በተለይ በተለይ ከመሬትና መሬት ነክ ጋር በተያያዙ ያሉ መዝገቦች ጊዜ ወስደውም ከአስር አመት በኋላም ከሃያ አመት በኋላም የሚፈለጉበት ሁኔታ ነው ያለው ስለዚህ እነዚህን ለማድረግ ምንድነው የሚሻለው በተቻለ መጠን እያንዳንዷን መዝገብ እያንዳንዷን ቅንጣት ወረቀትም ትሁን ትክክለኛና ህጋዊ የሆነች ነገር ከሆነች ማስቀመጥ በተቻለ መጠን ማስቀመጥ እያስቀመጥን በሄድን ቁጥር ምን ይሆናል ማለት ነው አንደኛ መዝገቦቻችን በስርዓት እናደራጃለን መዝገቦቻችን በስርዓት ማደራጀት ሳይሆን ደግሞ ለሚፈለገው አላማም ማዋል እንችላለን ማለት ነው የምንጠየቅበት ሰዓት የምንፈልግ የሚፈለገውን መረጃ ማቅረብ የምንችልበት ሁኔታ ይኖራል ማለት ነው ከዚህ በተጨማሪም ደግሞ እንደ ጥሩ ማስተማሪያም ይሆናሉ ብዬ አስባለሁኝ በነገራችን ላይ ለምንድነው ጥሩ ማስተማርያ የሚሆኑት ለልጆቻችን እነዛን መዝገቦች ስናሳያቸው የዛሬ ሃያ አመት የዛሬ አስራ አምስት አመት ያስቀመጥናቸውን መዝገቦች እስኪ ተመልሰን እናሳያቸው ለልጆቻችን ከአሥራ አምስት አመት በፊት ከሃያ አመት በፊት ምንድነው የነበረ አሁን ላይ ያለው ዘመናዊ ነገር ነበር ወይ የምንከተለው መንገድ ምን አይነት መንገድ ነበረ እነዚህ እነዚህን ነገሮች ምን ማድረግ እንችላለን ማለት ነው ማስተማር እንችላለን ሁለተኛም ደግሞ የኛን ጥንቃቄ አይተው ልጆቻችንም ተመሳሳይ አይነት ልምድ እንዲከተሉ ማድረግ እንችላለን እነዛን ዶክመንቶች በስርዓት መቀመጣቸውን ካዩ በኋላ እነሱም ወደፊት መዝገቦቻቸውን በስርዓት የሚያስቀምጡበት ሁኔታ ነው ያለው ማለት ነው። ሌላም አስተማሪ ይሆናሉ ለምሳሌ ከታች ክፍል ሳለን ከአንደኛ ክፍል ሁለተኛ ክፍል እስከ ስምንተኛ ክፍል ሳለን ያሉ ካርዶች ካሉን እነዛን ካርዶች ካሳየናቸው እና በዛ ጊዜ ላይ ጥሩ የሆነ ውጤት አስመዝግበን ከሆነ እነዛን ልጆች ያን በማሳየት ምን ማድረግ እንችላለን ማበረታታት እንችላለን እኔ እኮ በዚህ ክፍል ሳለሁ አንተ እዚህ ክፍል ሳለህ እዚህ ባለበት ሰዓት እንደዚህ እንደዚህ አይነት ውጤት አምጥቻለሁ እስኪ አሁን አንተ ከእኔ በላይ እንድታመጣ አድርግና ወይንም ከፍ ያለ ውጤት አምጣና ይሄኛውን ነገር የተሻለ አድርገው እንዲህ እንዲህ እያልን እንዲህ እንዲህ እያልን ምን ማድረግ እንችላለን ማለት ነው ልጆቻችን እንደማበረታቻ መንገድ ልንወስድ እንችላለን ማለት ነው መዝገቦቻችን በስርዓት ባስቀመጥን ቁጥር ወደፊት ለልጆቻችን ጥሩ ነገር ማምጣት እንችላለን ሁለተኛም ከየትኛውም ነገር ተጠያቂነት ማምለጥ እንችላለን በነገራችን ላይ ከአሥራ አምስት ከሃያ አመት በፊት ተጣርተው የሚመጡ ነገሮች ካሉ እና ህጋዊ ያልሆኑ ነገሮች ካሉ እኛ ጋር የተቀመጡ መዝገቦች ካሉ እነሱን በማሳየት ብቻ ምን ማድረግ እንችላለን ማለት ነው ከተለያዩ ወንጀሎች ራሳችንን ተጠያቂ ሳናድርግ የምንቀጥልበት ሁኔታ ይኖራል ማለት ነው ስለዚህ መዝገቦችን ታስቀምጣለህ የሚለው ጥያቄ ላይ እኔ በደንብ አስቀምጣለሁ በዚህ በኩል ጥሩ ልምድና ለሰዎች ማጋራት የምችለው አይነት ልምድ ነው ያለኝ ማለት ነው መዝገቦችን በማስቀመጥ እና ሰዎችንም በነገራችን ላይ እንዲያስቀምጡ በጣም ነው የማበረታታው ለምን በቃ ቀደም ብዬ ያነሳኋቸው እና መሰል ጥቅሞች ስለሚኖሩት መዝገቦችን ማስቀመጥ በጣም የተሻለና ጥሩ ነገር ነው ብዬ ነው የማስበው

አመሰግናለሁ። የምትወልደው ከተማ የት ነው? ይላል የዚኛው መነሻ ሀሳብ የምወደው ከተማ፤ ያው በዋናነት ኢትዮጵያ ውስጥ ስመጣ ሁለት ከተሞችን በጣም የምወዳቸው። የመጀመሪያው ባህር ዳር የምትባል ከተማ ነች እሷን ነው የምወዳት፤ በሁለተኛ ደረጃ ደግሞ የምወደው ከተማ የት የሚሆነው ሀዋሳ ሀዋሳ የምትባል ከተማ አለች፤ እነዚህ ከተማዎች በጣም የምወዳቸው ከተማዎች ናቸው። ለምንድነው እነዚህን የምወዳቸው ያልኳቸው የተለያዩ መስፈጥቶች አሉን። አንደኛው፤ የሁለቱ ከተማዎች አቀማመጥ በጣም ምንድነው የሚባለው ሜዳማ ነው፤ ሜዳማ ነው ስለዚህ የትኛው ነው ነገር ለመከወን ምቹ ነው ማለት ነው፤ ሁለተኛ ደግሞ ሁለቱም ከተሞች እየራሳቸው የሆነ ሀይቅ አላቸው፤ ባህር ዳር ውስጥ ጣና ሀይቅ የሚባል ትልቅ ሀይቅ አለ። ወደ ሀዋሳም እንደሄድ ደግሞ፤ ሀዋሳ ላይ ፍቅር ሀይቅ የሚባል ትልቅ ሀይቅ አለ። ስለዚህ እነዚህ ሀይቆች ጊዜ ስናገኝ፤ ወይንም ከስራ ፋታ የምናገኝበት ሰዓት፤ የእረፍት ሰዓቶቻችን ለማሳለፍ በጣም በጣም ደስ የሚሉ ቦታዎች ናቸው። ራሳችን አድሰን የምንመለስባቸው ቦታዎች ናቸው። እዛው ወንዙ ሀይቆቹ ዳር በመቀመጥ፤ ወይንም ደግሞ ሀይቆቹ ላይ የተለያዩ መንገዶችን በመጠቀም፤ በመጓዝ ራሳችንን አዝናንተን የምንመልስባቸው ሁኔታዎች ይኖራሉ ማለት ነው። በዋናነት ደግሞ እነዚህ ከተማዎች ትልልቅ መሰረተ ልማት አላቸው፤ እንደወዳቸው አደረገኝ ማለት ነው። የመንገድ መሰረተ ልማታቸው ደስ የሚል ነው። የጤና መሰረተ ልማታቸው ደስ የሚል ነው። እነዚህ እነዚህ እነዚህ ነገሮች አሉ ማለት ነው፤ ስለዚህ ስለዚህ የምወደው ከተማ በዋናነት ኢትዮጵያ ውስጥ ሀዋሳን እና ባህር ዳርን ነው የምወዳቸው። ከፍ ስንል በአለም ደረጃ ወይም ደግሞ በተለያዩ ክፍለ ሀገሩ ክፍለ አውጎሮች ወይንም የተለያየ አውጎሮች በምንመጣበት ሰዓት ደግሞ፤ የተለያዩ ከተማዎችን ማንሳት እንችላለን። በዱባይ ዱባይ እና ፈረንሳይ ዋና ከተማ ፓሪስን፤ ለማየት የምፈልጋቸውና የምወዳቸው ከተማዎች ናቸው፤ ለምን ትልልቅ የሆነ የመዝናኛ አማራጭ ያላቸው ቦታዎች ናቸው፤ ወይንም ትልልቅ የመዝናኛ አማራጭ ያለባቸው ከተማዎች ናቸው እንደሚታወቁ ሁለቱም። ዱባይም ፓሪስም ስለዚህ እነዚህ ከተማዎች ከሀገር ወጣ ስል የምወዳቸው ሁለት ከተማዎች ናቸው ማለት ነው። እንደሚታወቀው የተለያዩ ሰዎች የተለያዩ አይነት መስፈርቶች አሏቸው፤ ምን ለመምረጥ የሚወዷቸውን ከተሞች ለመምረጥ ማለት ነው። አንደኛው መስፈርት ቀደም ብዬ እንዳነሳሁት እኔ የመሰረተ ልማትን ሊመርጡ ይችላሉ። ሌላው ሰው ደግሞ ምን አይነት የትምህርት እድሎችን ማግኘት እችላለሁ እዛ ከተማ ላይ ቢኖር። ስለዚህ ያለውን የትምህርት እድል አይቶ ደግሞ የሚወደውን ከተማ በዛ መሰረት ሊመርጥ ይችላል። ከዛ በተጨማሪ ደግሞ አንዳንድ ከተማዎች ላይ ሰፋፊ የሆኑ የስራ እድሎች አሉ። እነዛን የስራ እድሎች በመመልከትም እነዛን ከተሞች የሚመርጥበት ሁኔታ ይኖራል ማለት ነው። ከዛ በተጨማሪ ደግሞ፤ የሰዎቹን ስልጣኔ የሚያይም የሚያይም ሰው አለ በነገራችን ላይ። የሰዎች አንዳንዴ ከተማዋ በጣም ትንሽ ልትሆን ትችላለች ሰዎች ዘመናዊ ሊሆን ይችላሉ። በዚህ ምክንያት የምወደው ከተማ እሄ ነው፤ ለምን ሲባል ሰው በጣም ዘመናዊ ነው፤ ሰው አብሮ መኖር የሚችል ሰው ነው፤ በዚህ በዚህ መስፈርት የምወደው ከተማ እሄ ከተማ ነው ብሎ ሊያነሳ ይችላል። ስለዚህ የምንወደው ከተማ ከሰው ሰው ይለያያል። ለምሳሌ አሁን ወደ እኔ ብመጣ ትልልቅ እንቅስቃሴ ያለባቸው ከተሞች አሉ። ለምሳሌ ሀገራዊ ሀገራችን ዋና ከተማ አዲስ አበባን መውሰድ እንችላለን። አዲስ አበባ በጣም የሰው ፍሰት ያለበት ነው፤ ትልልቅ የሆነ የመኪና እንቅስቃሴ ያለበት ከተማ ነው። የትምህርት እድሎችን በዛው ልክ ስራፊ ናቸው፤ የስራ እድሎችም ከሌለው ከተማ በተለየ ሁኔታ የስራ እድል ሰፊ የሆነ የስራ አድል አማራጭ ያለበት ከተማ ነው፤ ግን እኔ የምመርጠው ወይንም የምወደው ከተማ አይነት አይደለም። ለምን እኔ የምፈልጋቸው ነገሮች አሉ ለምሳሌ እዛ ከተማ ላይ ሲኖር የተረጋጋ ህይወት እንዲኖረኝ እፈልጋለሁ። ሲደመር ደግሞ በስራ ቦታዬና በምኖርበት ቦታ መካከል በጣም ረጅም ረጅም ጉዞ ተጉብዬ መስራት አልፈልግም። እነዚህንና መሰል ነጥቦችን አንስቼ ብዙ ሰው የሚወደውን ከተማ ላልወደው እችላለሁ። ቅድም ያልኩት ነገር እንዳለው ሆኖ፤ የመሰረተ ልማት ሰፊ መሆኑ፤ ብዙ አማራጮች መኖሩ፤ የሚያጓጓ ነገር ቢኖርም ግን ከእኔ መስፈርት አኳያ ምን አይደለም ማለት ነው የሚመረጥ ከተማ አይደለም። ለምን እኔ በዋናነት የምፈልገው አንድ ከተማ ላይ ስኖር የተረጋጋ ህይወት መኖርን ስለሆነ ማለት ነው። ስለዚህ የምወደው ከተማ ቀደም ሲል ያነሳኋቸውን መስፈርቶች አንስቼ ኢትዮጵያ ውስጥ ባህር ዳርንና ሀዋሳን በጣም በትልቁ የምወዳቸው ከተሞች ናቸው። ወጣ ስንል ደግሞ ዱባይን እና የፈረንሳይን ዋና ከተማ ፓሪስን በጣም የምወዳቸው ከተሞች ናቸው አመሰግናለሁ።

እሺ አመሰግናለሁ በዚህኛው ደግሞ ምንም የምንነጋገረው የአካባቢውን ይወዱታል ወይ የሚል ርዕሰ ጉዳይ ርዕሰ ጉዳይ ነው። አካባቢውን ይወዱታል? አዎ በጣም የምወደው አካባቢ ነው። ለምን መርጬ ነው የምኖረው ማለት ለብጬ ነው የምኖረው እስቲ ምንድነው? ብዙ መስፈርቶች አሉኝ አንድን አካባቢ ለመምረጥ ስለዚህ አሁን ያለሁበት አካባቢ መርጬ ነው ወደዚህ አካባቢ መኖር የጀመርኩም የሚሆነው መርጬ ወደዚህ አካባቢ የመጣሁት ስለዚህ በጣም የምወደው አካባቢ ነው። የምወድበት የተለያዩ መስፈርቶችን ላነሳ እችላለሁ። አንደኛው የምሰራበት ቦታ ከመኖሪያ ቦታዬ በጣም ቅርብ ነው። ስለዚህ በየትኛውም ሰዓት ስራ ቦታ ላይ ለመገኘት እችላለሁ በየትኛውም ሰዓት የምፈልገውን ነገር መከወን እችላለሁ አንደኛው ሁለተኛው አካባቢ ሰላም ነው አካባቢ ሰላም ነው ማለት ምንም አይነት ችግር የለበትም። በየትኛውም ሰዓት የምፈልገውን ነገር ማድረግ እችላለሁ ቀነም ምሽትም ቢሆን የምፈልጋቸውን ስራዎች መከወን ስለምችል አካባቢን በዚህ መልኩ እወደዋለሁ። ሌላኛው ደግሞ አካባቢን የምወድበት ምክንያት የምፈልጋቸው ነገሮች በቀላሉ ማግኘት እችላለሁ። ገበያ ላይ መግዛት የምፈልጋቸው የተለያዩ ነገሮች ይኖራሉ። እነዚህ የተለያዩ ነገሮች በቀላሉ ማግኘት ይችላሉ ካርሱ አደሩ የተለያዩ ምርቶችን ማግኘት እችላለሁ። ከነጋዴው የተለያዩ ምርቶችን ማግኘት እችላለሁ በቀላሉ ብዙ ርቀት ሳልጓዝ ፋብሪካዎች የሚያመርቷቸውን ምርቶችን በቀላሉ ማግኘት እችላለሁ። ስለዚህ እነዚህ እነዚህ ነጥቦች ታሳቢ አድርጌ አካባቢዬን በጣም ነው የምወደው አካባቢዬን ስወድ ደግሞ አካባቢ አካባቢዬን ስወድ እነዚህን ነገሮች ታሳቢ አደርጋለሁ ማለት ነው። እናም ደግሞ ከእኔ የሚጠበቅ ነገር አለ አካባቢዬን ለመጠበቅ እንደ አንድ ግለሰብ የሚጠበቅብኝ ነገር አለ። ከግል ንጽህናዬ የጀምሬን የአካባቢዬነሰ ነሰጽህና መጠበቅ ይኖርብኛል አካባቢ በተለያየ መንገድ ንጹህ ለማድረግ እሞክራለሁ። ቆሻሻዎችን ሁሉም ቦታ ላይ ባለመጣል ውስን ቦታዎች ላይ ብቻ በመጣል እነዛንም ቆሻሻዎች ሰብስቤ ከሆነ ጊዜ በኋላ ማቃጠል ወይንም ወደሚወገዱበት ቦታ ማስወገድ ጥረት አደርጋለሁ ስለዚህ አካባቢ በዚህ ምክንያት ንጹህ ነው ሁሉም ሰው የራሱን ንጽህና ይጠብቃል። በጋራ ደግሞ ንጽህናችን የምንጠብቅባቸው ቀናቶች አሉ። ያ ማለት ምንድነው? የጋራ ቀኖች አሉን በጋራ ተሰባስበን አካባቢ ላይ ያሉትን ቆሻሻዎች የምናጸዳበት አካባቢያችን እንዴት ሰላማዊ እናድርግ ብለን የምንወያይበት? ከዚህ ከዚህ ውጭም ደግሞ አካባቢያችን አካባቢያችን እንዴት አድርገን ለሰው የሚመች እናደርገው ልጆቻችን በየትኛውም ቦታ ቢጫወቱ ንጽህናቸው ሳይጓደል ጤናቸው ላይ ምንም ጉዳት ሳይደርስ እንዲከውኑ እናድርግ የሚለውን እንወያያለን። ከዛ ውይይት ተነስተን ደግሞ ምን እናደርጋለን አካባቢያችን ለኛም ለወላጆችም ለልጆችም በሚመች መልኩ የምናስተካክልበት ሁኔታ ይኖራል ማለት ነው። ስለዚህ አካባቢዬን ከዚህ ከዚህ አኳያ እወደዋለሁ። ለምን መርጬ ነው የምኖረው ቀደም ብዬ እንዳነሳሁት መርጬ ስኖር ደግሞ ይሄን ከተማ የመረጥኩበት የራሴ መስፈርቶች አሉ እነዛ መስፈርቶች ተሟልተው ነው የምኖረው። ከዚህም በተጨማሪ በቀላሉ በቀላሉ ብዙ ነገሮችን ማግኘት እችላለሁ ብዙ ወጪ ሳላወጣ ብዙ ቦታ ሳልጓዝ ወይንም ረጅም ርቀት ሳልጓዝ ማግኘት ስለምችል አካባቢዬን እወደዋለሁ። አካባቢዬን ስወድ ደግሞ እንደ አንድ ግለሰብ የሚጠበቅብኝን ለመወጣት ለመወጣት እሞክራለሁ። አሁን ላይ እንደሚታወቀው ትልቅ የሆነ አካባቢ ብክለት ጉዳይ በትልልቅ ሀገራትም ይነሳል። ስለዚህ ያን ለመከላከል እንደ አንድ ግለሰብ የሚጠበቅብኝን ለማድረግ እወዳለሁ። ለምን የምወደው አካባቢ ነው የምወደውን አካባቢ ደግሞ የመጠበቅ እና የመንከባከብ ግዴታ እና ግዴታ ስላለብኝ ማለት ነው። ስለዚህ እንደዛ አደርጋለሁኝ ግዴታዬን ለመወጣት እሞክራለሁ። ስለዚህ እንደ አንድ ግለሰብ የራሴን አስተዋጽኦ አደርጋለሁ። ለምን ትውልድ ይቀጥላል እንደ ሚታወቀው ትውልድ ይቀጥላል እኛን እናልፋለን ልጆቻችን ይከተላሉ ስለዚህ አስቀምጠንላቸው የምንሄደው አካባቢ እኛ ያገኘነውንና ከእኛ በተሻለ መሆን ስላለበት። በእያንዳንዱ እንቅስቃሴ በእያንዳንዱ ስራዬ አካባቢዬን የሚጠብቅ አካባቢዬን ለቀጣዩ ትውልድ በተሻለ ሁኔታ በተሻለ ሁኔታ እንዴት አድርጌ ማስተላለፍ እችላለሁ የሚለውን ነገር ታስታቢ ያደረጉ ስራዎችን ስለምሰራና እኔም ደስ ብሎኝ የምሰራውን ስራ ስለሆነ አካባቢዬን በእነዚህ በእነዚህ መልኩ እወደዋለሁ። አመሰግናለሁ አካባቢውን ይወዱታል አዎ በደንብ እወደዋለሁ።

አመሰግናለሁ በመሬት ላይ መቀመጥ ተመቻቸህ ወይ ተመቸህ? ወይ የሚል ነገር ነው በእኔ አረዳድ ርዕሰ ጉዳዩ አዎ መሬት እንደሚታወቀው ሁሉን ቻይ ናት ጥሩንም ነገር መጥፎውንም ነገር ደስ የሚለውንም ደስ የማይለውንም ነገር የምንከውንባት መሬት ነች ስለዚህ በመሬት ላይ መቀመጥ ካልተመቸን መቼም በምንም ላይ ሊመችን አይችልም ብዬ ነው የማስበው ግን በተሻለ መጠን እዚህ ምድር ላይ በምንኖርበት ሰዓት ወይንም እዚች መሬት ላይ በምንኖርበት ሰዓት ምን ማድረግ ይኖርብናል በዋናነት የሚጠበቅብንን ነገር ማድረግ አለብን ያ ማለት ምንድነው የምንቀመጥባት መሬት ምቹ እንድትሆን እንደ አንድ ግለሰብ የሚጠበቅብን ነገር ይኖራል እንደ አንድ ግለሰብ የሚጠበቅብን ነገር ይኖራል ስለዚህ እያንዳንዱ ግለሰብ መሬት ወደፊትም ደግሞ ለመቀመጥ አርፈን ነፍሳችንን የሚያርፈው ወይንም ስንሞት የምንቀበረውም መሬት ላይ እስከሆነ ድረስ መሬትን ማመቻቸት ይጠበቅብናል ብዬ ነው የማስብ ለምን ቢባል አሁን ላይ ብዙ ጉዳዮች እየተነሱ ነው። አካባቢን የሚበክሉ መሬትን ከዚህ በፊት ስትሰጠው የነበረውን አገልግሎት የሚረብሹ አይነት ስራዎች እየተሰሩ ነው በግለሰብ ደረጃ በማህበረሰብም ደረጃም በነገራችን ላይ ስለዚህ ይሄን ይሄን ለመከላከል ደግሞ ላንድ ሰው ወይንም ለአንድ ተቋም የምንሰጠው ብቻ ስራ አይመስለኝም በእኔ ግምት ስለዚህ ምንድነው የሚጠበቀው ከእያንዳንዱ ሰው እየራሱን አስተዋጽኦ ማድረግ ይጠበቅበታል ማለት ነው፣ እየራሱን አስተዋጽኦ እንዴት ነው ማድረግ የሚጠበቅበት ስንል የሚጠበቅባትን የሚጠበቅበትን አንድ ድንጋይ በመወርወር አንድ ድንጋይ አንድ ድንጋይ ድንጋዮች ተስብስበው አይደል አንድ ግድግዳ የሚሰሩት ወይንም አንድ ግንብ የሚሰሩት ስለዚህ ምንድነው የምናደርገው እያንዳንዱ ሰው የሚጠበቅበትን ድንጋይ መወርወር አለበት። እያንዳንዱ ሰው የሚጠበቅበትን ድንጋይ ከወረወረ ምን ማድረግ እንችላለን ማለት ነው መሬትን ለመቀመጥ ምቹ ማድረግ እንችላለን ወይንም መሬትን ለሰዎች የምትመች ለሰዎች የማትረብሽ ለሰዎች ጥሩ ነገር የምትሰጥ ማድረግ እንችላለን። ነገር ግን ካልተንከባከብናት መሬትም ደግሞ የሚጠበቅባትን ላተሰጥ ትችላለች ማለት ነው፣ ለምሳሌ ምን ማንሳት እንችላለን አንድ አርሶ አደር ወይንም አንድ ገበሬ ብርት ያመርታል መሬት ላይ ስለዚህ በሚያመርትበት ሰዓት ለመሬት የሚሰጠው ግብአት አለ ለመሬት መሬቱን ማረስ አለበት መንከባከብ አለበት በሰአቱ መዝራት አለበት በወቅቱ ዘርቶ ዝም ማለት አይኖርበትም ዘርቶ ዝም ማለት ሳይሆን ደግሞ ተጨማሪ እንትኖችን መስጠት አለበት ምንድነው ማዳበሪያ መስጠት አለበት፣ መሬት የምትሰጠው ውጤት የተሻለ እንዲሆን ምን መስጠት አለበት የተለያዩ ግብአቶችን ማቅረብ አለበት ከዛ ውጪ ግን ደግሞ ምንድነው የሚሆነው ከጊዜ ጊዜ መሬት ምን ማድረግ ትጀምራለች የምትሰጠው ምርት እያነሰ እያነሰ እያነሰ ይመጣና ምን ይሆናል ማለት ነው ከሚጠበቅባት በታች የምትከውንበት ሁኔታ ይኖራል ማለት ነው ስለዚህ በመሬት ላይ ተመቻችተን መቀማጥ የምንፈልግ ከሆነ ከመሬት እኛ በጣም ብዙ ነገሮችን እንፈልጋለን ከመሬት ብዙ ነገሮችን የምንፈልግ ከሆነ ደግሞ በዛው ልክ እኛ ለመሬት የሚያስፈልጋትን ነገር መስጠት አለብን መሬትን መንከባከብ አለብን መሬት የሚያስፈልጋትን ግብአት መስጠት አለብን አካባቢያችን የሚጠብቁ የተለያዩ ስራዎችን መስራት አለብን፣ ልክ ደን መትከል ከሆነ ደን መትከል አለብን፣ የተተከሉ ደኖችን መንከባከብ ከሆነ ደግሞ በዛው ልክም ደኖቼን መንከባከብ አለብን፣ እነዚህንና መሰል ስራዎችን በተረጋጋሚ በሰራን ቁጥር መሬት ለእኛ ምቹ ማድረግ እንችላለን መሬት ላይ ለመኖር ወይንም መሬት ላይ ለመቀመጥ ራሳችንን ማመቻቸት እንችላለን ማለት ነው ስለዚህ መሬት በመሬት ላይ መቀመጥ ተመቸ ተመቻቸህ ወይ ለሚለው አዎ ደስ የሚል ነገር ነው መሬት ላይ መቀመጥ ለምን ብዙ ነገሮችን ከመሬት መስጠት ማግኘት እንችላለን ነገር ግን እንደ አንድ ግለሰብ አንድ ሰው የሚጠበቅበት ነገር አለ ከመሬት ላይ የሚገኘውን ነገር ለማግኘት ስለዚህ መሬትን በዛ መልኩ በዛ መልኩ ከተንከባከብን እሷ ደግሞ እኛንም የማትንከባከብበት ምንም አይነት ምክንያት ወይንም ምንም አይነት ችግር አይኖርም። ስለዚህ በ መሬትን ላይ ተመቻችተን መቀመጥ የምንፈልግ ከሆነ እነዚህንና መሰል ስራዎችን መስራት አለብን በመሬት ላይ መቀመጥ ተመቻቸው ወይ አዎ ተመችከኛል መሬት የምጠብቅባትን ነገር እየሰጠችኝ ስለሆነ ማለት ነው አመሰግናለሁ።

አመሰግናለሁ። ዶሮ አለህወይ የሚል ነው የዚህኛው ርሳችን ደግሞ ዶሮአለህ የሚለው አሁን ላይ የለኝም እውነት ለመናገር እውነት ለመናገር ዶሮ የለኝም። ግን ከዚህ በፊት ጥሩ ዶሮ የማርባት ልምድ ነበረኝ በተለይ በተለይ ከሁለት ከሶስት አመታት በፊት ጥሩ ዶሮም ማርባት ልምድ ነበረኝ። ብዙ አይነት ዶሮዎችም ነበሩኝ ማለት የእንቁላልጣይ የሚባሉ ዶሮዎች ነበሩኝ ለብቻ ለስጋ ብዬ ደግሞ የማዘጋጃቸው ዶሮዎች ነበሩኝ ከእኔ ፍላጎት አልፈው ከእኔ ፍላጎት አልፈው ለገበያ የሚውሉ ማለት ነው ለገበያ የሚውሉ ዶሮዎች ነበሩኝ። እነሱን ዶሮዎች ደግሞ እንደ ልጅ አድርጌ ነበር የምንከባከባቸው ከዚህ በፊት የነበረኝ የልምድ ማለት ነው። ምንድነው የማደርገው ንጽህናቸው በደንብ እንዲጠበቅ አደርጋለሁ። ንጽህናቸው በደንብ እንዲጠበቅ ከማድረግ በተጨማሪ ደግሞ ምንድነው የሚጠጡት ውሃም ይሁን የሚበሉት የተለያዩ አይነት ምግቦችን በሰአት እንዲደርሳቸው አደርጋለሁ በሰአት እንዲደርሳቸው አደርጋለሁ ያ ማለት ምንድነው? የምፈልገው ውጤት አለ ከሁለት ወር ከሶስት ወር በኋላ ያደሮ እንቁላል እንዲሰጠኝ ወይንም ያደሮ ለስጋ ዝግጁ ለስጋ ምርት ዝግጁ እንዲሆን ማድረግ እፈልጋለሁ። ስለዚህ ምንድነው ማድረግ ያለብኝ ማለት ነው የሚፈልገውን ነገር መስጠት አለብኝ። ለምን ጥሩ ነገር ስንሰጠው ነው ጥሩ ነገር የሚመልስልን ጥሩ ነገር ካልሰጠነው ወደ ጥሩ ነገር መጠበቅ ትንሽ አስቸጋሪ ስለሚሆን ማለት ነው። ስለዚህ ጥሩ ልምድ ነበረኝ ብዙ ወጪዎችንም በዛ እሸፍን ነበር በነገራችን ላይ በጣም ብዙ ወጪዎችን እሸፍን ነበረ። ዶሮዎችም በስርዓት ጤናቸውንም በስርዓት ነበር የምጠብቀው በነገራችን ላይ አንድ ባለሙያ መድቤ ህመም ሲሰማ የህመም ስሜት ሳይ ብቻ ሳይሆን ክትትል እንዲያደርግ አደርጋለሁኝ በሳምንት አንድ ጊዜ ወይም ሁለት ጊዜ በእኔ ጥያቄ መሰረት እንዲመጣ አደርጋለሁ። የተለየ ነገር ካየ ወዲያውኑ የተለያዩ መድሃኒቶችን እንዲሰጥ አደርጋለ እንዲሰጥ እንነጋገራለን ሰላማዊ ከሆነ ደግሞ ጥሩ ናቸው አሁን ያሉበት ነገር በዚህ ይቀጥል ብሎኝ የሚሄድበት ሁኔታ ይኖራል ማለት ነው። ስለዚህ ምንድን ነበር የሚሆነው ጤናቸውን በስርዓት እጠብቃቸዋለህ እጠብቅላቸዋለሁ። ከጤናቸውም በተጨማሪ ደግሞ የሚያስፈልጋቸውን ምግብ የሚያስፈልጋቸውን ውሃ በሰአት ነበር የምሰጣቸው በሰአት ስለምሰጣቸው ውጤታቸውን በጣም አዋጭ ነበረ በነገራችን ላይ አዋጭ ነበረ። በተለያዩ ምክንያቶች ነው ወደዛ ስራ ያንስራ ያልቀጠልኩት ወይንም ዶሮ ማርባት ያቆምኩት ማለት ነው። የማገኘው ገቢም ቀላል አልነበረም በነገራችን ላይ ዶሮዎቹን እንቁላሎቹን አሁን ላይ ወደ ሃያ ብር አካባቢ ነው ሃያ ምናምን ብር አካባቢ ነው ያለው እኔ በምሸጥበት ሰዓት አስራ አምስት አስራ ስድስት ብር ነበር አንዱ እንቁላል የሚሸጠው ስለዚህ ዶሮዎቹ በየቀኑ በየቀኑ ምርት ይሰጡኛል። ስለዚህ በየቀኑ ምርት በሚሰጡበት ሰዓት ምንድነው የማደርገው እነዛን እዛው እዛው የማረባበት ቦታ ድረስ መጥቶ የሚረከበኝ ሰው አለ ድረስ የትም ቦታ መሄድ ሳይጠበቅብኝ እዛ ቦታ ላይ ድረስ መጥቶ የሚረከብበት ሁኔታ ነው ያለው ማለት ነው። የስጋ ዶሮዎች ደግሞ ምንድንነበር የማደርገው በዓላት በዓላት ሲጠብቁ እንደሚታወቀው የሰው የስጋ ፍላጎት ይጨምራል የሰው የስጋ ፍላጎት ጨመረ ማለት ደግሞ ምንድነው የሚሆነው ብዙ ዶሮዎች ካሉ ብዙ መሸጥ እንችላለን ዋጋቸውን በዛው ልክ ይጨምራል። በነገራችን ላይ ስለዚህ በደንብ የተቀለቡ ዶሮዎች ወይንም የሰውን ፍላጎት የሚያረኩ ወይንም የሚያስደስቱ አይነት ዶሮዎች ካሉ ሰው በደንብ ይገዛልኝ ስለዚህ በዓላቶችን ጠብቄ በተለይ እነዚህ ከገና ጾምፍች ሲፈታ ወይንም ገገና ጾም ሲያልቅ የፋሲካ ጾም ሲያልቅ እነዚህ ጊዜዎች ላይ በጣም ብዙ ማገብገቢ የማገኝበት ሁኔታ ነው ያለው ማለት ነው። እንደዚሁ ስል ደግሞ ምንድነው በዛው ልክ ደግሞ ዶሮ ጋር በተያያዘ ትልቅ ጥንቃቄም ይፈልጋል በነገራችን ላይ ለምን ቢባል አንድ ዶሮ ጤናው ታወከ ማለት ወደ ሁሉም የማስተላለፍ እንትኑ ትልቅ ነው የሚሆነው ስለዚህ ምንድነውምና ምንድነው መሆን ያለበት ዶሮ በምናረባበት ሰዓት ወይም ዶሮ በሚኖረን ሰዓት ጥንቃቄ ማድረግ ያለብን ጤናቸውን መጠበቅ የሚያስፈልጋቸውን ነገር ማሟላት ምግብም ይሁን የሚጠጡትን ነገር ማሟላት ይጠበቅብናል። እንደዚህ ካደረግን የምንፈልገውን ውጤት በአጭር ጊዜ በአጭር ጊዜ እና ውጤታማ በሆነ መንገድ ማግኘት እንችላለን ማለት ነው። ስለዚህ የዛሬው መነጋገሪያ ርሳችን ዶሮ አለህ የሚል ነበር። አሁን ላይ ለጊዜው የለኝም። ግን ወደፊት ከዚህ በፊትም ተግባራዊ ሳደርገው ስለነበር ወደፊትም በደንብ የምቀጥልበት ዘርፍ ነው የሚሆነው። ለዛሬው ግን ዶሮ የለኝም። አመሰግናለሁ

አመሰግናለሁ ከደንበኞች ጋር ትገናኛለህ የሚል ርዕስ ነው ወይንም መነሻ ነጥብ ነው የተነሳው። ከደንበኞች ጋር ትገናኛለህ አዎ በደንብ እገናኛለሁ። ለምን ቢባል የምሰራበት ተቋም የመንግስት ተቋም ነው። ስለዚህ የመንግስትን አገልግሎት ፈልገው የሚመጡ የተለያዩ አይነት ደንበኞች አሉ የተለያዩ አይነት ደንበኞች አሉ። በተለያየ እድሜ እርከን ላይ የሚገኙ ማለት ነው። ስለዚህ ከደንበኞች ጋር የመገናኘት እድሌ በጣም ሰፊ ነው። ከደንበኞች ጋርም ብዙ ነገሮችን እከውናለሁ የሚፈልጉትንም አገልግሎት ለመስጠት እሞክራለሁ። እንደ እንደ እንደ ስራ ድርሻዬ ማለት ነው። ከደንበኞች ጋር በምገናኝበት ሰዓት ግን የተለያየ የአይነት ፀባይ ያለው ደንበኛንም አገኘው በነገራችን ላይ በጣም ትሁት የሆነ እንደው ለእያንዳንዱ አለ የምትሰጠው አገልግሎት ምስጋና የሚሰጥ አመስጋኝ የሆነ ደንበኛ እናገኛለን። ከዛ በተቃናኒው ደግሞ እያንዳንዷን እንቅስቃሴያችን ደግሞ በ ምንድነው የሚባለው በጥሩ ጎን የማይረዳ ሰው አለ። ለምሳሌ አንዳንድ እንትኖች በእኔ የሚፈጸሙ አሉ ሌሎች ስራዎች ደግሞ ከእኔ በላይ ከፍ ባለ ሰው የሚፈጸሙ ነገሮች አሉ። አንዳንድ ደንበኛ ግን ሙሉውን ስራ እኔ የምመስ እኔ እንድሰራ የሚፈልግ ሰው አለ ወይንም ደግሞ ምን የሚፈልግ ሰው አለ። ሙሉ ስራ በእኔ እንዲያልቅለት የሚፈልግ ሰው አለ። ይሄ ደንበኛ ምንድነው ማለት ነው? ምናልባት ይዞት የሚመጣ ነገር አለ እውነታው ግን እንደዛ ላይሆን ይችላል። ትክክለኛው ነገር አሁን ባልኳችሁ መልኩ ስለሚሆን ማለት ነው አንድ ሰው ሁሉንም ስራዎች ላይሰራ ስለሚችል ማለት ነው። ስለዚህ የተለዩ አይነት ደንበኞች ይመጣሉ በተቻለ መጠን ሁሉንም ደንበኞች በጸባይ ለማስተናገድ ነው የምሞከረው የመጀመሪያ ስራ የሚሆነው በጸባይ ሁሉንም በሚፈልጉት አግባብ ለማስተናገድ እሞክራለሁ። እነዛን በሚፈልጉት አግባብ ለማስተናገድ ከሞከርኩኝ በኋላ ለማስረዳት እሞክራለሁ ክፍተቶች ካሉ ለማስረዳት እሞክራለሁ እነዚህ እነዚህ ነገሮች በዚህ በዚህ መልኩ ነው የሚከወኑት ወይንም ደግሞ ያላሟሉት ነገር ካለ እነዚህ እነዚህ ነገሮች ከዚህ ቦታ ሄደህ አሟላህ እነዚህ እነዚህ ነገሮች እዚህ ቦታ ብትሄድ ታገኛለህ ብዬ እነሱን ጥቆሞች እሰጣለሁ። በተቻለ መጠን በተቻለ መጠን ስራ ሰዓቴ ላይ በሰአት ገብቼ ያ ማለት ስራ ሰዓት በሚፈቅደው ሰዓት መግቢያው ሰዓት ላይ ገብቼ ደንበኞች እንዳይጉላሉ አድርጊ ደንበኞች የሚፈልጉትን አገልግሎት ለመስጠት እሞክራለሁ በተቻለ መጠን አቅሜ መፈቀደ መጠን ማለት ነው። ግን ይሄን ስር ሁሉንም ደንበኛ ማርካት ሊያስቸግር ይችላል ቅድም እንዳልኳችሁ ሁሉም ሰው እኩል አይነት አረዳድ አይኖረውም እኩል አይነት ፍላጎትም ስለማይኖረው ማለት ነው። እኩል የሆነ አረዳድ እና እኩል የሆነ ፍላጎት ከሌለው ደግሞ ምንድነው የምናደርገው? ሁሉንም እንደየአመጣጡ እንመልሳለን። ያ ማለት ትክክለኛ መረጃ ማስረጃት ይዞ ለመጣው ሰው የሚፈልገውን አገልግሎት በሰአቱና በጊዜው እንፈጽማለን። በተቃራኒው ደግሞ ያላሟላቸው ነገሮች ካሉ መሟላት ያለባቸው ነገሮች ካሉ በእኔ አቅም መፈጸም የማይችሉ ነገሮች ካሉ ደግሞ በተቻለ መጠን ያንን ሰው እንዳይበሳጭ አድርጌ ምን ማድረግ እንዳለበት ምን መከወን እንዳለበት ለማስረዳትምና ያንን ነገር እንዲፈጽም ለማድረግ እሞክራለሁ ማለት ነው። ስለዚህ ከደንበኞች ጋር ትገናኛለህ የሚለው ነገር አዎ በሰፊው ከደንበኞች ጋር እገናኛለሁ። ከደንበኞች ጋር ስገናኝም የተለያዩ አይነት ደንበኞች ያጋጥሙኛል የተለያየ ልምድ ያላቸው ደንበኞች ስለ ስራው መረዳት ያላቸው ስለ ስራው ምንም አይነት ፍንጭ ወይንም ትንሽ ነገር እንኳን የሌላቸው ሰዎች ያጋጥሙኛል። እነዚህን ሰዎች በተቻለ መጠን በተቻለ መጠን ሁሉንም በሚያስደስት መልኩ ለማስተናገድ የምሞክርበት አግባብ ነው ያለ ያ ማለት ፍጹም ነኝ እያልኩ አይደለም። ክፍተቶች ይኖርብኛል ግን በተቻለ መጠን ሰአቴን አክብሬ ስራ ቦታ ተገኝቼ ደንበኞች የሚፈልጉትን አገልግሎት ለመስጠት። ደንበኞች ያላሟላቸው ነገሮች ካሉ እነሱ ነገሮች እንዲያሟሉ ጥቆማ በመስጠት ከዛም በተጨማሪ የስራ ሰዓት ውስጥ ከሚፈቅደው ድረስ የስራ ሰዓት ውስጥ ከሚፈቅደው ድረስ ደንበኞቼን አስተናግጂ ያ ማለት የስራ መውጫ ሰዓት አለ እስከዛ ድረስ ምንም አይነት እንጥፍጣፊ ሰዓት ሳይባክን ወይንም ምንም አይነት ትንሽ ሰዓት ሳይባክን ደንበኞቼን በስራ በተመደበልኝ የስራ ሰዓት በሙሉ አስተናግጄ ለመውጣት እና ደንበኞቼን ለማርካት ጥረት የማደርግበት ሁኔታ ነው ያለው ማለት ነው። ከደንብኞች ጋር ትገናኛለህ የሚለው ይሄ ነው መልሴ። አመሰግናለሁ

አመሰግናለሁ በዚህኛው የዚህኛው መነሻ ሀሳባችን ደግሞ ፎቶ ማንሳት ትወዳለህ ወይ የሚል ርዕስ ነው ያለን? ፎቶ ማንሳት ትወዳለህ በጣም ወዳጅ ከሚባሉት ወገን አይደሉም በነገራችን ላይ በጣም ምጣላ አይነት ሰው ባልሆነም ግን በእያንዳንዱ እንቅስቃሴ ፎቶ የማነሳ ሰው አይደለሁም። አንዳንዱ ሰዎች አሉ እያንዳንዱ እንቅስቃሴያቸውን በፎቶ የሚይዙ ሰዎች እኔ እንደዛ ከነዛ ውስጥ ላለመደብ እችላለሁ። ግን ደግሞ በተቻለ መጠን ማስታወሻዎችን ለመያዝ የምንሞክርበት ሁኔታ ነው ያለው። ማለት ማስታወሻዎችን መያዝ እሞክራለሁ ማለት አንዳንድ ማለፍ የሌለባቸው የሆኑ ሁኔታዎች። በፎቶ ለማስቀያር እሞክራለሁ። ግን ደግሞ በእያንዳንዱ እንቅስቃሴ ስበላም ስጠጣም ምናልባት እንደው በእያንዳንዱ እንቅስቃሴ አሁን ላይ ብዙ ሰዎች እንደሚያደርጉት እያንዳንዱ እንቅስቃሴያቸውን በፎቶ እንደሚይዙት አይነት ሰው አይደለም። እንደዛም የማበረታታ ሰው አይደለም። በነገራችን ላይ ለምን ሁሉም ነገራችን መውጣት አለበት ብዬ ስለማላስብ ማለት ነው። ነገር ግን አንዳንድ ደግሞ መታለፍ የሌለባቸው ነገሮች አሉ ለምሳሌ አሁን ምን ከማበረታታቸው ነገሮች ምን አሉ? የልጆቻችን እድገት የልጆቻችን እድገት በየጊዜው ለወጣቸውን መያዝ አለብን ብዬ አስባለሁ። ልጆች እንደሚጠበቀው በየሳምንቱ በየወሩ ከየጊዜ ጊዜ ይለዋወጣል ወይንም እንቅስቃሴያቸው ይለዋወጣል ያን ነገር ማስታወሻ መያዝ አስፈላጊ ነው ብዬ አስባለሁ በእኔ አረዳድ ማለት ነው። ለምን ቢባል እነዚህን ልጆች በዚህ በአንድ ወርህ እንደዚህ ነበርክ በሁለተኛው ወርህ በሶስተኛው ወርህ በስድስተኛው ወርህ እያልን ጥሩ ማስታወሻ እያዝንላቸው ነው ማለት ነው። ግን ደግሞ ሁሉንም ነገር ማጋለጥ አለብን ብዬ አላስብም። ለምን ለምሳሌ አንድ ሰው በስልኩ ፎቶ የሚያነሳ ከሆነ ያ ስልክ ሁሌ እኛ ጋር ላይኖር ይችላል። በስርቆት ምክንያት ወይንም በተለያየ ምክንያት ልንጥለው እንችላለን። ምናልባት እኛ ጋር መቅረት ያለባቸው እኛ ጋር መቅረት ያለባቸው ይሄ የግል የምንላቸው አሉ ሌላ ሰው ማወቅ የሌለባቸው ወይንም ሌላ ሰው ማየት የሌለባቸው ፎቶዎች አሉ። እንደዚህ አይነት ፎቶዎችን የሆነ ቀን ላይ ስልካችን በምንነጣበት ጊዜ ለህይወታችን መሰቃቀል ትልቅ እንትን ምክንያት ይሆናሉ ብዬ ስለማስብ እንደው ሁሉንም ነገር መያዝ ጠቃሚ ነው ብዬ አላስብም። ግን ደግሞ በ እንደው እያንዳንዱን ነገር ደግሞ ማለፍም ያለብን መስሎ አይታየኝም። በእኔ ግምት ስለዚህ ጥሩ ባልሆንም ፎቶ ማንሳት ላይ ጥሩ ባልሆንም ወይም ትወዳለህ የሚለው ነገር ላይ በጣም ወዳጅ ባልሆንም ይሄ መካከል ላይ የሚሆን ሰው አይነት አለ አይደል? በጣም የማይጠላ ሰው ግን ደግሞ አንዳንድ እንቅስቃሴዎቻችን በፎቶ መያዝ አለባቸው በማስረጃ መያዝ አለባችሁ ብዬ የማስብ አይነት ሰው ነኝ ማለት ነው። ቅድም እንዳልተናገርኩት ሁሉንም ነገሮቻችን ባላጋልጣቸውና ሰው ባያቃቸው ግን እመክራለሁ እኔ ምክንያቱም ብዙ የምንሰማቸው ታሪኮች አሉ። እንደዚህ እንደዚህ ሆኖ የግል ፎቶዬ ስልኬ ስለተሰረቀስ በዚህ በዚህ ምክንያት ይሄን ያክል ብር ካልከፈልሽ ሶሻል ማህበራዊ መገናኛ ዘዴዎች ላይ እናወጣብሃለን እናወጣብሻለን እያሉ ነው አይነት የሚሉ የብዙ ሰዎችን ቅሬታ እንሰማለን ይሄ ምንድነው ብዬ ነው የማስበው? የምንይዛቸው ነገሮች ባለመምረጥ ነው ብዬ አስባለሁ በእኔ ያረዳል። ስለዚህ በተቻለ መጠን በተቻለ መጠን ምንም ነው ማድረግ ያለብን ማስታወሻ የሚሆኑ ነገሮችን እየያዝን ግን ሰው ማወቅ የሌለባቸው የግለሰብ ሚስጥሮችን ደግሞ እነሱን ያዝ እያደረገ ወይንም ሰው በማያውቅበት ሁኔታ ሚስጥራዊ አድርገን ይዘን ብንቀጥል አስፈላጊ ነው ብዬ አስባለሁ። እንጂ ፎቶ ፎቶ በጣም ትልቅ በነገራችን ላይ ትልቅ ነገር ነው ትልቅ ነገር ነው። እንደው ምናልባት ከአምስት አመት ከአስር አመት በፊት የነበሩንን ፎቶዎቻችን በምናይበት ሰዓት እንደዚህ ነበርን ኖይ እስከምንል ድረስ። ራሳችንን እንታዘባለን ስለዚህ ፎቶ መያዝ አስፈላጊ ነው። ግን ደግሞ የግለሰብ ወይንም በግለሰብ ደረጃ መቅረት ያለባቸውን ነገሮች ጥሩውን ነገር እንዳለ መጥፎውም ነገር እንዳለ ታሳቢ አድርገን ሁሉንም ነገር ባኒስ እመክራለሁ። ከፎቶ ማንሳት እወዳለሁ ወይ ጋር በተያያዘ በመጠኑ በመጠኑ እወዳለሁ አንዳንድ እንቅስቃሴዎቻችን መያዝ አለባቸው ብዬ ስለማስብ ማለት ነው። አመሰግናለሁ ፎቶው ማንሳት ትወዳለህ? አዎ በመካከለኛ ደረጃ እወዳለሁ መበረታተት አለበትም ብዬ አስባለሁ አመሰግናለሁ።

ኢ አመሰግናለሁ በዚህኛው ጊዜ ማህበራዊ ሚዲያ ትጠቀማለህ በሚል ርዕስ ነው ምንወያየው? ስለዚህ ማህበራዊ ሚዲያ ትጠቀማለህ ነው ለሚለው ዳይሬክት ቀጥታ በቀጥታ ለመመለስ አዎ በትክክል እጠቀማለሁ። ምክንያቱም እንደሚታወቀው በአሁኑ ጊዜ የመረጃ ምንጮቻችን ወይንም ብዙ መረጃዎችን የምናገኘው ከተለያዩ አይነት ማህበራዊ መገናኛ ዘዴዎች ነው ወይንም ከተለያዩ አይነት ማህበራዊ ሚዲያዎች ነው እንደአጠቃላይ ብዙ አይነት ማህበራዊ ሚዲያዎችን ልናነሳ እንችላለን እንደ ፌስቡክ ቴሌግራም ቲክቶክ ቲተር እና መሰል ማህበራዊ መገናኛ ዘዴዎችን ወይንም ማህበራዊ ሚዲያዎችን ማንሳት እንችላለን። እና ከእነዚህ ማህበራዊ ሚዲያዎች ብዙ መረጃዎችን እናገኛለን ቀደም ብዬ እንዳልኩት እነዚህ ማህበራዊ ሚዲያዎች እንደ መረጃ ምንጭ እያገለገሉ ነው በተለይ በአሁኑ ጊዜ ከዚህ በፊት መረጃዎችን የምናገኘው ከ ምንድነው ከማ ከቴሌቪዥን ጣቢያዎች ወይንም ከሬዲዮ ጣቢያዎች ነበረ በዋናነት አሁን ላይ ግን ያ ጊዜ ቀርቶ ምን እየሆነ ነው ማህበራዊ መገናኛ ዘዴዎ ዘዴዎች ወይንም ማገ ማህበራዊ መገ ማ ሚዲያዎች እንደ መረጃ ምንጭ በትልቁ እየተጠቀምንባቸው ናቸው። ብዙ ጥቅሞች አሏቸው አንደኛው እንደ ቴሌቪዥን ወይንም እንደ ሬድዮ ጣቢያዎች ሰዓት አንጠብቅም በምንፈልገው ሰዓት መግባት እንችላለን በዛ በምንፈልገው ሰዓት እንገባለን የምንፈልገውን መረጃ ሰብስበን ወይንም የምንፈልገውን መረጃ ማግኘት እንችላለን ማለት ነው። እነዚህ ማህበራዊ ሚዲያዎች በቀላሉ መጠቀም እንችላለን በስልካችንም ይሁን በኮምፒውተርም ይሁን ወይንም በታብሌትም ይሁን የምንፈልገው ነገር መጠቀም ስለምንችል በየትኛውም ቦታ ላይ መውሰድ መጠቀም እንችላለን እንደ ቴሌቪዥን በቤታችን ወይንም የሆነ ቦታ የምናገኛቸው ብቻ ሳይሆን በምንንቀሳቀስበት ቦታ ሁሉ ምን ምንይዛቸው እቃዎች እስከሆኑ ድረስ መረጃዎችን ጊዜና ቦታ ሳይገድበን ማግኘት እንችላለን ማለት ነው። ነገር ግን እነዚህ ማህበራዊ ሚዲያዎች የየራሳቸው የሆነም ጉዳት ይኖራቸዋል አሁን ላይ ብዙ መረጃዎች በአንድ አህጉር ወይም በአንድ ሀገር የተፈጸሙት እውነቶች በደቂቃዎች ውስጥ የተለያዩ ሀገሮች ይደርሳሉ መረጃው ያ መረጃ ትክክል ሊሆን ይችላል ላይሆን ይችላል ማለት ነው። እንደ አጠቃላይ ስለዚህ ያ መረጃ ትክክል መሆን አለመሆኑ ትልቅ ትልቅ እንትን አለው በተለይ በተለይ ይሄ ሀሰተኛ መረጃዎችን በቀላሉ ለማስተላለፍ የሚጠቀሙባቸው እነዚህን ማህበራዊ መገናኛ ዘዴዎች ነው። ለምን የምናጣራበት መንገድ ላይኖር ይችላል ሁለተኛ ሰውንም በቀላሉ የምናገኝበት ሁኔታ አለ በነዛ ማህበራዊ መገናኛ ሚዲያዎች ውስጥ እነዛ ማህበራዊ መገናኛ ሚዲያ ሚዲያዎች ለሰው በቀላሉ እንደመገኘታቸው መጠን በቀላሉ መረጃን በአጭር ጊዜ ውስጥ እንደማሰራጨታቸው መጠን ጥሩ ቢሆኑም ሀሰተኛ መረጃዎችን ከመቆጣጠር እና ከመከላከል አኳያ ግን የራሳቸው የሆነ ጉዳት ይኖራቸዋል ማለት ነው። ለምን ያልተፈጠሩ ነገሮች እንደተፈጠሩ አድርገው በደቂቃዎች ውስጥ በአለም ይዳረሳሉ በተሳሳተ መንገድ አንዳንዴ ሁነቱ ተፈጥሮ ደግሞ በተሳሳተ አረዳድ ወይም በተሳሳተ መንገድ አንድ ሰው ያስተላልፈዋል ያንን መረጃ ተቀብሎ ደግሞ ምን ማድረግ ይጀምራል ማለት ነው ለተለያዩ ሰዎች መሰራጨት ይጀምራል ማለት ነው። ስለዚህ እንደ አጠቃላይ ማህበራዊ ሚዲያዎች ትጠቀማለህ ለሚለው ጥያቄ አዎ በደንብ እጠቀማለሁ። እነዚህ ማህበራዊ ሚዲያዎች ስንጠቀም ግን በሃላፊነት መሆን አለበት በሃላፊነት ስንል እሚጠቅም ነገር እንጂ ለሚጎዳ ነገር ሀገርን ለ ወደ አልሆነ አቅጣጫ ለሚወስድ ነገር መጠቀም አይኖርብንም። ከዚህ በተጨማሪ ደግሞ ምንጠቀምበትን ሰዓት መገደብ ይኖርብናል እንደው እድሉ አለን ብለን ሙሉ ቀን ወይንም ሃያ አራት ሰአቱን መጠቀም ሳይሆን ውስን ሰዓት መመደብ በቀን ውስጥ ስንት ሰዓት ነው የሚያስፈልገኝ እነዚህ ማህበራዊ ሚዲያዎች ለመጠቀም አንድ ሰዓት ነው ሁለት ሰዓት ነው መመደብ እንደዚህ ባደረግን ቁጥር ከእነዚህ ማህበራዊ ሚዲያዎች ምናገኘውን ነገር በብዙ እጥፍ መጨመር እንችላለን ማለት ነው። እንደ አጠቃላይ ስለዚህ ማህበራዊ መገናኛ ሚዲያዎች በጣም በጣም ጥቅም አላቸው። ጥቅም የሚኖራቸው ግን በሃላፊነት እና በሃላፊነት በተሞላበት መንገድ ስንጠቀማቸው እና ስንጠቀማቸው ብቻ ነው የሚሆነው ከዛ ውጪ ደግሞ ወደ አልሆነ አቅጣጫ ሊያመሩን የሚችሉና ህይወታችን ሊያመሰቃቅሉ የሚችሉ ነገሮች ናቸው ማለት ነው። ስለዚህ ከማህበራዊ ሚዲያ አኳያ ይሄን ነው ለማለት የፈለኩት አመሰግናለሁ።

አመሰግናለሁ ያው በዚህኛው ጊዜ ደግሞ በስልክ ገንዘብ ትልካለህ የሚል ርዕሰ ጉዳይ ነው ያለን። አዎ በስልክ ገንዘብ ልካለሁም እቀበላለሁም ወደ እኔ ስመጣ በዋናነት በስልክ ገንዘብ መላላካችን በጣም ብዙ ጥቅሞችን ይዞልን መጥቷል። በተለይ እንደ ሀገር በቅርብ ጊዜ ውስጥ ነው እነዚህ ነገሮች እየተለመዱ የመጡት በባለፉት ሁለት ሶስት አመት ቢበዛ ከአምስት አመት በላይ አይሆንም እነዚህ ነገሮች የተለመዱ የመጡት ማለት ነው። በዋናነት ስለዚህ በስልክ ገንዘብ መላላክ ብዙ ነገሮችን አቅልሎልናል ብዬ አስባለሁኝ። ለምሳሌ ትልልቅ እቃዎችን ለመግዛት ምናልባት ኪሳችን የማይበቃው ገንዘብ ነው ይዘን ልንንቀሳቀስ እንችል ነበረ። ከዚህ በፊት አሁን ላይ ግን ነገሮች ተቀይረው ምንም አይነት ገንዘብ ጥሬ ገንዘብ በእጃችን መያዝ ሳይጠበቅብን ቀጥታ ካለን ተቀማጭ ገንዘብ ላይ ስልካችንን ተጠቅመን እምናስተላልፍብት ሁኔታ ነው ያለው ማለት ነው። ስለዚህ በስልክ ገንዘብ መላላክ በጣም በጣም ብዙ ነገሮችን አቅልሎልናል። ከዚህ በተጨማሪም ከስርቆት ጋር በተያያዘ ያሉትን ችግሮችን ፈቶልናል ብዬ አስባለሁኝ። ለምን በፊት ላይ ብሮችን በኪሳችን ይደን ስንሄድ ለሌባ ተጋላጭ የምንሆንበት ሁኔታ ይኖር ነበር። አሁን ላይ ግን ገንዘብ መኖር አይጠበቅበትም። አካውንታችን ላይ ወይንም ደብተራችን ላይ ተቀማጭ ደብተራችን ላይ ገንዘብ ካለን ምንም አይነት ገንዘብ ማየት ሳይጠበቅብን የምንሄድበት ሁኔታ ነው የሚኖረው ማለት ነው። ስለዚህ ቀጥታ ያ አንድ ነገር መስረቅ የፈለገ ሰው ቀጥታ የማያገኝበት ሁኔታ ነው የሚኖረው ማለት ነው። ስለዚህ በስልክ ገንዘብ ስንላላክ ብዙ ብዙ ነው ጥቅሞችን እናገኛለን ማለት ነው። ነገር ግን ደግሞ በስልክ በምንላክበት ጊዜ ጥንቃቄዎችም ይጠበቁብናል ለምሳሌ በምንላላክበት ጊዜ የአንድ ቁጥር ስህተት ምናልባት ከምንፈልገው ሰው ላይ ገንዘቡ ሳይደርስ ቀርቶ ሌላ ሰው ላይ የሚደርስበት አጋጣሚ ይኖራል ማለት ነው። እንደዚህ በሚሆንበት ሰዓት ደግሞ ምን ይፈጠራል? ለበላ አልተገባው ሰው ገንዘባችን ይተላለፍና ያን ገንዘብ መልሰን የማናገኝበት እድል ይኖራል ማለት ነው። ከዚህም በተጨማሪ ስልኮቻችን በተለያየ ምክንያት ከእኛ በሚርቁበት ሰዓት በስርቆት ወይንም በሚጠፋብን ሰዓት በትክክል ጠንካራ ያለ የመክፈቻ ቁልፍ ካላዘገ የመዝጊያን የመክፈቻ ቁልፍ ካላልነው በስተቀር ሊገመት የሚችል ቁጥር ከተጠቀምን ግን ምን ይሆናል ማለት ነው? ስልካችን ላይ ወይንም ደብተራችን ላይ ያለው ገንዘብ በሙሉ ወደ ሌላ ሰው የሚተላለፍበት መንገድ ሊኖር ይችላል ማለት ነው። ስለዚህ በስልክ ገንዘብ በምንላላክበት ጊዜ ጥቅሙንን ጉዳቱንም ታሳቢ ማድረግ አለብን። ጥቅሙን ቀደም ብዬ እንዳነሳሁት ህይወታችን ቀደል አድርጎልናል። ቀጥታ ከሰው ጋር በገንዘብ ንክኪ ያ ገንዘብ ትክክለኛ ገንዘብ ይሁን ትክክለኛ ገንዘብ አይሁን ያ ነገር ችግር አይሆንብንም። ምክንያቱም ቀጥታ ከባንክ ነው የምናስተላልፈው ከዚህም በተጨማሪ ትልልቅ ገንዘቦችን በኪሳችን ከመሸከም እና ከስርቆት ድነናል። ነገር ግን ደግሞ ስልካችን በጥንቃቄ ካልያዝን ስልካችን በሃላፊነት ካልተቀበልን ወይንም ይዘን ካልተንቀሳቀስን ደግሞ ሙሉ ብራችንን የምናጣበት ሁኔታ ይኖራል ማለት ነው። እንደዛ በሚሆንበት ሰዓት በተቻለ መጠን ጠንካራ የመክፈቻ ቁልፍ ለተለያዩ የምንጠቀምባቸው ሞባይል በሞባይል ገንዘብ ለምናስተላልፍባቸው መተግበሪያዎች መጠቀም አስፈላጊ ነው። ሁለተኛ ሊገመት የማይችል መክፈቻ ቁልፍ ማዘጋጀትም አንዱ ነገር ነው። የሚሆነው ሌላኛው ደግሞ በተቻለ መጠን ከአጥበርባሪዎች በስልክ በደውለው ይሄን ያክል ብር አስተላልፍ ይሄን ያክል ገንዘብ ላክ እንዲህ እንዲህ ታገኛለህ ለሚሉ ሰዎች የምንጋለጥበት ሁኔታ ሊኖር ስለሚችል እነሱ እነሱ ነገሮችን ከመከላከል አኳያም ጥንቃቄ ማድረግ ይኖርብናል። ስለዚህ ሁለት ነገሮችን ነው ይዘው የመጡት አንደኛ የራሳቸው ጥቅም አላቸው። በተቃራኒው ደግሞ ለ በትክክል ካልተጠቀምንባቸው ደግሞ ምን እየሆኑን እየመጡ ያሉት አንድን ሰው የመዝረፊያ መንገድ እየሆኑ እየመጡበት ሁኔታ ነው ያለው ማለት ነው። ስለዚህ ከ በስልክ ገንዘብ ከማስተላለፍ ጋር ያለኝ መረጃ ይሄ ነው። አመሰግናለሁ።

እሺ አመሰግናለሁ ያው በዚኛው ጊዜ ደግሞ የመነሻ ነጥቡ ምንድነው ሚለው የጎረቤቶችን ድምጽ ትሰማለህ ወይ ነው ሚለው? ጥያቄውን ለመመለስ ያክል አዎ በትክክል እሰማለሁኝ። ስሰማ ግን ያው እንደየ ቦታው ሁኔታ ይወስናል። ምናልባት ሳሎን ላይ ስንሆንና ምኞታ ቤት ላይ ስንሆን የጎረቤቶቻችን ድምጽ በተገቢ ሁኔታ ላንተማ እንችላለን ምን አላባት ሳሎን ላይ ስንሆን በደንብ ሊሰማ ይችላል። ከዛ ውጪ በሆንበት ጊዜ ደግሞ በበቂ ሁኔታ ወይንም ሙሉ በሙሉ ማንሰማበት ሁኔታ ይኖራል ማለት ነው። ነገር ግን ይሄ በምንድነው? ሚወሰነው በዋናነት ቤቶቻችን በተከፋፈሉበት ነገር ነው። ቤቶቻችን ብዙ ጊዜ ድምጽ በማያስተላልፉ ነገሮች ከሆነ ግድግዳቸው የተሰራው የጎረቤቶቻችን ድምጽ በምንም አይነት መልኩ ማሰማበት ሁኔታ ይኖራል ለምን ድምፁ እዛው እዛው ቤት ውስጥ ስለሆነ ታፍነው ሚቀረው ማለት ነው። ነገር ግን ቤቱ ወይ የቤቱ ግድግዳ የተሰራው ደግሞ የሁለቱ አካፋይ ማለት የጎረቤታችን እና የኛ ቤት በተመሳሳይ አካፍዩ የተሰራበት ከ በትክክል ከ ድምጽ ከማያስቀር ነገር ከሆነ ነገር ግን ቀጥታ እሚመጣበት ሁኔታ ሚኖረው ማለት ነው። እያንዳንዷን ከ ጎረቤት ወይንም ከጎናችን ያለ ሰው ሚከውነውን ስራ ወይንም ሚያወራውን ወሬ ቀጥታ ወደ ጎረቤት እሚተላለፍበት ሁኔታ ነው ያለው ማለት ነው። ደግሞ ለተለያዩ ችግሮች ሊያጋልጠን ይችላል። በነገራችን ላይ ምን አይነት ችግሮች ይኖራሉ? ጎረቤቶቻችን ድምጽ በምንሰማበት ጊዜ አንደኛው መስማት የሌለብን ድምጾች ይኖራሉ። እነዛን ድምጾች በምንሰማበት ሰዓት የነዛን ሰዎች የግል ፍላጎት እየተጋፋን ያለንበት ሁኔታ ሊኖር ይችላል። አንደኛው እሱ ነው ጉዳት እሚሆነው። ሁለተኛ ደግሞ ምናልባት እኛ ምንሰራቸው ስራዎች ምንም አይነት ድምጽ መረባበሽ እማይፈልጉ ስራዎች ከሆኑ ነው እንደነዛን ስራዎች ለመስራት ደግሞ ምንቸገርበት ሁኔታ ይኖራል ማለት ነው። ለምን ከጎናችን ያለው ድምጽ ስለሚረብሽን በትክክል ሚፈለገውን አላማ ማሳካት አንችልም። ያው ሙሉ በሙሉ ዜሮ ባናደርግም ከጎረቤት ሚስማውን ድምጽ ቀደም ሲል እንዳወራሁት ምንጠቀምባቸውን የተለያዩ አይነት የግንባታ ጥሬ እቃዎችን በመጠቀም ሚተላለፈውን ድምጽ መቀነስ እንችላለን። ሁለተኛ የግለሰብ ፍላጎቶቻችን ለሌላ ሰው አሳልፈን እማሰጥበት ሁኔታ ይኖራል ማለት ነው። ነገር ግን ያው የሰው ልጅ እንደሚታወቀው ወይ ማህበራዊ እንስሳ ነው። እያንዳንዱ እንቅስቃሴያችን ከሰው የተደበቀ አደለም። ከዚህም በተጨማሪ በተለይ ከተማ አካባቢ ምንኖረው ሰው ሚኖረው በጣም ተጠጋግቶ ነው። ተጠጋግቶ በሚኖርበት ሰዓት ምን ይፈጠራል ማለት ነው። ድምጽ ከአንድ ጎረቤት ወደ አንድ ጎረቤት የመተላለፍ እድሉ በጣም በሰፊው ይተላለፋል ማለት ነው። ወደ እኔ ልምድ ስመጣ የጎረቤቶቼን ድምጽ በደንብ ምንሰማው በተለይ ምኖርበት አካባቢ ኮንዶሚኒየም አካባቢ እስከሆነ ድረስ በጣም ተቀራራቢ ናቸው። ቤቶቹ በጣም ተቀራራቢ ናቸው በሮቹ ተቀራራቢ ናቸው። ስለዚህ ብዙ ጊዜ ብዙ ጊዜ ድምፆችን በደንብ ነው ሚሰማው በተለይ ጮክ ብሎ ሚያወራ ሰው ካለ እነዛን ድምጾች በትክክል አብሮ ካለ ሰው እኩል ድምጾችንም ምንሰማበት ሁኔታ ይኖራል ማለት ነው። በተመሳሳይ የኛን ድምጽ በተመሳሳይ ማለት ነው። ስለዚህ በተቻለ መጠን እንደዚህ አይነት ቦታ ላይ ምንኖር ከሆን በምናወራበት ጊዜ ድምፃችን ቀንሰን የሰው ፍላጎት ሳንጋፋ ሰውንም ደግሞ ሳንረብሽ የግል ሚስጥሮቻችን ደግሞ ወደ ሌላ ሰው ሳይወጡ ወሬዎቻችን መቀጠል እንችላለን ማለት ነው። ስለዚህ የጎረቤቶችን ድምጽ ትሰማለህ? ሚለው የዛሬው ርዕሳችን አዎ በደንብ እሰማለሁ። እሄ ምንድነው እንደምንኖርበት አካባቢ ይወስናል። ከምንኖርበት አካባቢም በተጨማሪ ደግሞ ቤቶቻችን የተሰሩባቸው ጥሬ እቃዎችም የራሳቸው የሆነ ተጽዕኖ ይኖራል። ድምጽን ከአንድ ቤት ወደ አንደኛው ቤት ወደ ቀጣይ ቤት ለማስተላለፍ ማለት ነው እንዳጠቃላይ። ስለዚህ በዛሬው ጊዜ ስለ ጎረቤቶችን ድምጽ ትሰማለህ በሚለው ጉዳይ ላይ ያለኝ ሀሳብ ይህ ነው። አመሰግናለሁ።

አመሰግናለሁ ያው በዚህኛው ጊዜ ደግሞ እዛ የመነሻ ነጥብ የውይይት መነሻ ነጥብ ምግብህን ለሌሎች ማካፈል ትወዳለህ ወይ የሚል ርዕስ ነው? የተሰጠው ጥሩ ርዕሰ ጉዳይ ነው። ምክንያቱም ያለንበት ወቅት በተለይ አሁን ይሄኛውን የሰራንበት ያለን ወቅት የባህል ወቅትም እንደሆነ ብዙ የማዕድም ማጋራት ወይም የማካፈል የሚካሄድበት ወይንም የሚከናወንበት ጊዜ ስለሆነ ጥሩ ርዕሰ ጉዳይ ነው ብዬ አስባለሁ። ስለዚህ እንደ አጠቃላይ ምግብህን ለሎች መካፈል ትወዳለህ ወይ የሚለው ቀጥታ ጥያቄውን ለመመለስ ያክል አዎ በሚል መያዝ እንችላለን። እንደ አጠቃላይ ምክንያቱም ያለንበት ወቅት በተለይ አሁን ይሄኛውን የሰራንበት ያለን ወቅት የባህል ወቅትም እንደሆነ ብዙ የማዕድም ማጋራት ወይም የማካፈል የሚካሄድበት ወይንም የሚከናወንበት ጊዜ ስለሆነ ጥሩ ርዕሰ ጉዳይ ነው ብዬ አስባለሁ። ስለዚህ በተቻለ መጠን ማዕድ ማጋራት የሚጋፈበው ወይም ምግብን ማካፈል የሚባለው ነገር ጥሩ ልምድ ስለሆነ ሁሉም ሰው ሊያዳብረው የሚገባ ነገር ነው ብዬ አስባለሁ። ለምን ምናልባት እኛ ከምንበላውም አልፎ ሚባክኑ ምግቦች ሊኖሩ ይችላሉ። በተቃራኒው ደግሞ ሌላ ሰው ጋር ደግሞ ምንም አይነት የሚያስፈልጉት መሰረታዊ ነገሮችንም ለመሟላት ማይችልበት ሁኔታ ሊኖር ስለሚችል ስለዚህ እኛ ጋር ያለውን ሌላውን ነገር እንኳን ባንሰጥ ትርፏን ነገር ብንጋራ ወይንም ብናካፍል። አንደኛ ምንድነው በምድራዊውም ደስታ እናገኛለን ወይንም እርካታ እናገኛለን ያ ሰው በመብላቱ ወይንም ጠግሞ ጠግቦ በማደሩ ማለት ነው። ሁለተኛው ደግሞ ከፍ ስናደርገው ደግሞ ለነፍስም የሚሆን ስራ ነው ማለት ነው። ስለዚህ እንደ አጠቃላይ ምግብን ለሌሎች ማካፈል ትወዳለህ ወይ የሚለው ቀጥታ ጥያቄውን ለመመለስ ያክል አዎ። ለምን ሁላችንም የተለያየ አቅም ላይ ነው ያለነው የተለያየ አቅም ላይ አለን ማለት ደግሞ ፍላጎቶቻችን ይለያያሉ። ያለን የገቢ አቅምም ይለያያል ስለዚህ ያን ተሳቤ በማድረግ ምግቦቻችን ወይንም የምናገኛቸውን ነገሮች ማካፈል ይኖርብናል በተለይ በተለይ ደግሞ በዓላት ጋር በተያያዘ ደግሞ እንደዚህ አይነት ስራዎች በደንብ መካወን አለባቸው ብዬ አስባለሁኝ። ለምን በዓላቶች ምናልባት በአመት ውስጥ ሶስት አራት ጊዜ ምናልባት አምስት ጊዜ ድረስ ሊደርሱ የሚችሉ በዓላቶች ይኖሩናል። ስለዚህ በእነዚህ ጊዜ ቢያንስ ቢያንስ አንድ ሰው የሚጠበቅበት ትንሽ ነገር ይኖራል ያንን ማሟላት ካልቻለ ከሌላ ሰው ማዕድ ተጋርቶ ወይንም ምግቡን ተካፍሎ የዛኛውን ሰው በተቻለ መጠን ያቺን ቀን ሙሉ በሙሉ አመቱን እንኳን ባይሆን ያንን ቀን ተደስቶ እንዲውል ማድረግ የተቻለ የተሸለ ነው ብዬ አስባለሁኝ ይሄም ጥሩ ልምድ ነው። በተለይ እንደ ሀገራችን አሁን ላይ በተለይ በዋናነት በዓልን ተንተርሶ በዓልን ተንተርሶ ጥሩ ጥሩ ነገሮችን እያየን ነው በተለያዩ በባለሀብቶች ደረጃ በባለስልጣናት ደረጃ በሀገር መሪዎች ደረጃ ባዓልን ጠብቆ የሚችሉትን የማድረግ ወይንም ማዕዳቸውን የማጋራት ስራ ሲሰሩ እናያለን። ያ ደግሞ ለሚያጋራው ሰው ብዙ ላይሆን ይችላል ግን ወረድ ስንል ወደ ማህበረሰቡ ስንመጣ ግን ተጽዕኖ ቀላል አይደለም። ምክንያቱም በአንድ ቤተሰብ ውስጥ ምናልባት ከዋናዎቹ ቤተሰቦች በተጨማሪ ሶስት አራት ልጅ ልኖር ይችላል እነዚያ ልጆች ከጎረቤት የሚያዩት ነገር ይኖራል። ያንን በትንሹ ማግኘት ባይችሉ እንኳን ያንን ቀን ደስ ብሏቸው እንዲውሉ ለማድረግ ማዕድ መጋራት ወይንም ምግቦቻችን ማካፈል በጣም ጥሩ እና ትክክለኛ ነገር ነው ብዬ የማስበው። ወደፊትም እንደዚህ አይነት ነገሮች መጋራት አለብን እንደዚህ ካልሆነ ሁሉንም በተመሳሳይ ደረጃ ማምጣት ስለማይቻል ማለት ነው። ነገር ግን እንደዚህ እያደረግን ማዕድ እየተጋራን የምንቀጥል ከሆነ ወደፊት የማህበረሰቡንም አስተሳሰብ እያዳበርን ሰዎችንም የተሻለ ስራ እንዲሰሩ እያበረታታን ወደፊት እነሱም ሌላን ሰው እንዲያግዙ የምናደርግበት ሁኔታ ሊኖር ይችላል ማለት ነው። ስለዚህ ከዚህ የረዕሰ ጉዳይ ጋር በተያያዘ ለማንሳት የፈለኩት ነጥብ ይሄ ነው። አመሰግናለሁ

እሺ አመሰግናለሁ በዚህኛው ጊዜ ደግሞ ርዕሰ ጉዳያችን የሚሆነው ወይንም መነሻ ርዕሳችን የሚሆነው ስንት ቋንቋ ትችላለህ የሚል መነሻ ሀሳብ ነው ያለን? በዋናነት ሁለት ቋንቋዎችን ነው የምችለው ብዬ ነው የማስበው። እናም እነዚህ ቋንቋዎች ወይንም ሌሎች ቋንቋዎች ለመልመድ አንደኛ እድሉም አላገኘሁም ብዬ አስባለሁ። ከእነዚህ አሁን ቀጣይ ከማነሳቸው ቋንቋዎች በተጨማሪ ያሉትን ቋንቋዎች ለማወቅ ሁለተኛም ከዚህ በፊት በነበሩኝ ልምዶች። ለመማር ብዙ ጥረት አላደረኩም ብዬ አስባለሁኝ እነዛን ቋንቋዎች ለመልመድ ነገር ግን በዋናነት ሁለት ቋንቋዎችን እችላለሁ። የመጀመሪያው ከህፃንነት ወይንም ከአፍ ከፈታሁበት ቋንቋ ስነሳ በዋናነት አማርኛ ነው። አማርኛ ነው የአፍ መፍቻ ቋንቋዬ። እስከ ተወሰነ ክፍል ደረጃም በአማርኛ ነው ሙሉ። ትምህርቶችን ስማር የነበረው ስለዚህ በደንብ የምችለው የመደማሪያ ቋንቋዬ። የአፍ መፍጫ ቋንቋዬ ሆኖ አማርኛ ነው የሚሆነው። ነገር ግን በጊዜ ሂደት። በተለይ ከፍ እያልን ስንመጣ ሙሉ በሙሉ የምንማራቸው ትምህርቶች ከአማርኛ ወደ እንግሊዘኛ እየተቀየሩ ሲመጡ። እንግሊዘኛ ማንበብ መጻፍ መማር መናገር ግዴታ ሲሆን ወደ የትኛው መጣን ማለት ነው። እንግሊዘኛ ቋንቋችን ወደ ማሳደግ የመጽሐፍ ችሎታችን የማንበብ ችሎታችን የመናገር ችሎታችን ወደ ማዳበር መጣሁ ማለት ነው። ስለዚህ እንደ አማርኛው እንኳን ባይሆን እንግሊዘኛም በተወሰነ ደረጃ ለመናገር ወይንም ለመግባባት በሚችል ደረጃ ወይንም መልእክት ለማስተላለፍ በምችልበት ሁኔታ መናገር የምችልበት እድል አለ ማለት ነው። ነገር ግን በሀገራችን የሚሆን በአለም አቀፍ ደረጃ በጣም ብዙ ቋንቋዎች አሉን በተለይ ወደዚህ ወደ ሀገራችን ስንመጣ ብዙ ቋንቋዎችን ማንሳት እንችላለን። እንደየ ክልሉ ኦሮምኛ አለ ትግርኛ አለ አፋርኛ አለ ሱማልኛ አለ ጉራኛ አለ እንደዚህ እንደዚህ እያልክ ብዙ ቋንቋዎችን መዘርዘር እንችላለን። ነገር ግን እነዚህን ቋንቋዎች አንደኛ ለመማር እድሉም አላገኘሁም። ሁለተኛ ፍላጎትም አልነበረም ብዬ አስባለሁ እንጂ። እነዚህ ቋንቋዎች በትምህርት ደረጃም የተሰጡ ነው። ለልዩ ሆኖ አንዱን ቋንቋ በስርዓት እንደ አንድ ትምህርት ተወስዶ የራሱ የሆነ ሕግ ተቀርፆለት ከምን ተነስቶ ወደ ምን መጀመር እንደሚቻል ምን መቀጠል እንዳለብን የራሱ የሆነ የሚጠበቅ ነገር ተቀምጦለት እሱን የሚያስተምሩ ተቋማት ብዙ ተቋማት የእመጡ ነው ያለው። ከሀገር ውስጥ ቋንቋዎችም አልፎ የውጪ ቋንቋዎች ፈረንሳይኛ ስፓኒሽ አረብኛ የሚባሉ ቋንቋዎችንም በተመሳሳይ የተለያዩ ተቋማት ማስተማር የጀመሩበት ሁኔታ ነው ያለው። ስለዚህ አንድ ሰው ፍላጎቱ ካለው አንድ ሰው የመማር ሀሳቡ ካለው አሁን ላይ ጊዜው ቋንቋ ለመማር በጣም ብዙ ነገሮችን ያቀላል ወይም ቀላል ጊዜ ነው ወይም ጥሩ ጊዜ ነው ብዬ አስባለሁ። ወደ እነዛ ቆንቃዎች ወደ የሚነገሩበት ክልል ወይንም አካባቢ መሄድ ሳይጠበቅብን ባለንበት አካባቢ ሆነን ባሉት ተቋማቶች አማካኝነት የተለያዩ አይነት ቋንቋዎችን መማር የምንችልባቸው እድሎች በሰፊው በሰፊው የመጡበት ያለበት ሁኔታ ነው ያለው። እንደው የተለያዩ አይነት የተቀረጹ መቅረፀ ድምጾችንም ይሁን ሌሎችን አማራጮችንም ተጠቅመን በተመሳሳይ መማር እንችላለን ወደ ተቋማትም መጓዝ ሳይጠበቅብን ማለት ነው። ስለዚህ ተቀረጥኩ የተለያዩ ድምፆችን የተለያዩ ድምጽ ከምስል የተዋሃዱባቸውን ነገሮችን እንደዚህ ነገሮች በማየት በመስማት እነዚህን ነገሮች በመረዳትም ወደ ተቋማት መሄድ ሳይጠበቅብን ራሳችን በራሳችን አንድን ቋንቋ መልመድ ወይንም መስማት ወይንም መናገር የምንችልባቸው ወይዎች በሰፊው የተፈጠሩበት ሁኔታ ነው ያለው ስለዚህ ከአንድ ሰው የሚጠበቀው አንደኛ ፍላጎት ነው። ሁለተኛ ምን አይነት አማራጮች አሉ እነዛን ቋንቋዎች ለመማር እነዚህን ካወቅን ከዛ በኋላ መማሩም ሆነ ሌላው ነገር በጣም ቀላል ነው የሚሆነው ማለት ነው። ስለዚህ ስንት ቋንቋ ትችላለህ የሚለው ላይ ለማንሳት የፈለኳቸው ነጥቦች እነዚህ ናቸው። አመሰግናለሁ

እሺ አመሰግናለሁ በዚኛው ጊዜ ደግሞ መናሻ ወይም የውይፍቱ መነሻ ነጥብ ሚለው በአካባቢው ድልድይ አለ ወይ ሚል ጥያቄ ነው የተነሳው። ጥያቄውን በቀጥታ ለመመለስ ያክል አዎ በትክክል። ድልድይ አለ አንድ ብቻ ሳይሆን ከአንድ በላይ ድልድዮች አሉ። ለምን ቢባል በተለይም የምኖርበት አካባቢ በብዛት ወንዞች የተለያዩ ከወንዞችም በተጨማሪ የተለያዩ ገደላ ገደሎች የሚኖሩበት አካባቢ እስከሆነ ድረስ ድልድይ ግዴታ ነው። እነዛን ቦታዎች እነዛን ወንዞች ወይንም እነዛን ገደሎች ለማለፍ ግዴታ ድልድይ አስፈላጊ ነገር ነው ሚሆነው ከዛ ውጪ ግን ያለ ድልድይ አንድም ምንገድ ማስብ ቀደ ከባድ ነው ሚሆነው። እናም በጣም በሰፊው ድልድዮች አሉ ከተለያየ ጥሬቃ የተሰሩ ትልልቅ የመንገዶች ላይ ከ ብረት የተሰሩ ከ ኮንክሬት የተሰሩ ከ ብረትም ከ ኮንክሪትም የተሰሩ ድልድዮችን እናገኛለን። ከዚህም በተጨማሪ የእግረኛ እንቅስቃሴ ብቻ ባለበት ምንም አይነት የተሽከርካሪ እንቅስቃሴ በለለባቸው ቦታዎች ላይ ደግሞ ስንመጣ። ከእንጨት ብቻ የተሰሩ ከእንጨት ብቻ የተሰሩ ድልድዮችን እናገኛለን እነዛ ምንድነው ብዙ ክብደት አይሸከሙም ሚሸከሙት የሰዎችን ክብደት ብቻ ነው ሚሆነው። ስለዚህ እንደ እግረኛ ማስተላለፊያ ተብለው በየአካባቢያችን የምናገኛቸውን በተመሳሳይ የእግረኛ ድልድዮች ይኖራሉ ማለት ነው። እነዚህ ድልዲዎች በጣም በጣም ትልቅ ጥቅም ነው ያላቸው በዋናነት ምንድነው ጥቅማቸው? አንደኛ ሰዎችን ከአንድ ቦታ ወደ አንድ ቦታ ለማጓጓዝ ከስራ ወደ ትምህርት ሊሆን ይችላል። ከቤት ወደ ስራ ከቤት ወደ ትምህርት ቤት ወይንም ከአንድ ገበያ ቦታ ወደ መኖሪያ ቦታ ከአንድ ገበያ ቦታ ወደ ሌላ ገበያ ቦታ ከአንድ ከተማ ወደ ሌላ ከተማ ከአንድ ሀገር ወደ አንድ ሌላ ሀገር። ሰዎችን ለማንቀሳቀስም ይሁን የተለያዩ ጥሬቃዎችን ለማንቀሳቀስ በጣም ወሳኝ እና አስፈላጊ መሰረተ ልማቶች ናቸው። ማለት ነው ድልድዮች። እንደምናስታውሰው ድልድዮች በተለያየ መንገድ ሊፈርሱ ይችላሉ እንደዚህ ድልድዮች በሚፈርሱበት ሰዓት ወይንም ከመፍረሳቸው በፊት ጥንቃቄ ያስፈልጋል ጥንቃቄ ማለት ምንድነው? በየጊዜው ጥገና ሊደረግባቸው ይገባል። ጥገና ካልተካሄደባቸው ከሆነ ጊዜ በኋላ ከአስር አመት ከአሥራ አምስት አመት በኋላ ሙሉ በሙሉ ሚፈርሱበት አጋጣሚ ሊኖር ይችላል ማለት ነው። ስለዚህ ምንድነው ሚደረገው? እነዚህን ድልድየዎች በየጊዜው ጥገና ማድረግ ክፍተት ያለባቸው ቦታዎች ላይ መሙላት እንቅስቃሴውንም ለተወሰነ ሰዓት ወይንም ለተወሰነ ቀናት ማቆሙም ቢሆን እንደዝህ አይነት ነገሮችን የማስተካከል ነገር ይኖራል ማለት ነው። ማህበረሰቡ ሚጠበቅበት ነገር ይኖራል እንዚን ድልድዮች በስርዓት መጠቀም አለበት። ለምሳሌ አንዳንድ ድልድዮች ላይ ሚፈቀድ የጭነት መጠን መጠን ያኖራል። እነዚህ ቦታዎች ላይ ሚፈቀደውን የጭነት መጠን ብቻ ጭኖ እንጂ ከዛ በላይ በጫነባቸው ቁጥር የነዛን ድልድዮች እድሜ እያሳጠርን ወይንም ደግሞ እሄንን እነዛ ድልድዮች ቶሎ ብለው አገልግሎት ሳይሰጡ ጉዳት እንዲደርስባቸው እያደረገም ነው ማለት ነው። ስለዚህ በተቻለ መጠን ከሹፌሩም ከማህበረሰቡም ሚጠበቅ ነገር አለ። ያን ድልድይ ለረጅም ጊዜ መጠቀም ምንፈልግ ከሆነ በተቻለ መጠን ሀላፊነት በተሞላበት ሁኔታ ሰው አለ የለም ሳንል ትራፊክ ፖሊስ አለ የለም ሳንል እሚጠበቅበትን ወይንም ያን ድልድይ ሊሸከም ሚችለውን ክብደት ብቻ እንዲያስተላልፍ አድርገን የድልድዩን እድሜ ማራዘም እንችላለን። እኛም ወደፊት ሳንጨጋገር ወይንም ሳንጨናነቅ ምፈልገውን እቃም ይሁን ሰው ከአንድ ቦታ ወደ አንድ ቦታ ማስተላለፍ ወይንም ማጎጓዝ እንችላለን ማለት ነው። እንደ አጠቃላይ ስለዚህ የዚህኛው ውይይት መነሻ ሀሳብ የሚሆነው በአካባቢው ድልድይ አለው የሚል ጥያቄ ነው። አዎ ድልድይ አለ። ከተለያየ ጥሬቃ የተሰራ ከብረት ከእንጨት ከ ከአርማታ ወይም ከ ኮንክሪት ከብረት እና ከ ኮንክሪት ወይም ከአርማታ በአንድ ላይ ተደርጎ የተሰሩ የተለያዩ ድልድዮች አሉ ማለት ነው። ስለዚህ ከዚህ ርዕሰ ጉዳይ ጋ በተያያዘ ለማንሳት የፈለኩት እሆን ነው አመሰግናለሁ።

እሺ አመሰግናለሁ። በዚህኛው ጊዜ ደግሞ በስራ ላይ ችግሮችን ትፈታለህ? የሚል ርዕሰ ጉዳይ ወይም መነሻ ሀሳብ ነው ያለው። ያው በስራ ላይ ያለን ችግሮች መከሰታቸው ነገር ግልጽ ነው። ሁሌም ችግሮች ያጋጥሙናል፤ በየትኛውም ስራ ላይ። ነገር ግን ትልቁ ነጥብ የሚሆነው ወይም ትልቁ ነገር የሚሆነው ችግሮቻችን በምን መልኩ ነው እየፈታን ያለነው? ችግሮቻችን በዘላቂነት ነው እየፈታን ያለነው? ወይስ ችግሮቻችን እንደው ጊዜው መፍትሄ ነው አዘጋጅተንላቸው እየሄድን ያለነው? ድጋሚ እንዳይከሰቱ አድርገን ነው? ወይንስ ድጋሚ የመከሰት እድል እንዲኖራቸው አድርገን ነው? የሚለው ነገር ይመስለኛል በዋናነት። እንደው ቀጥታ ጥያቄውን ለመመለስ ያክል በስራ ላይ ችግሮችን ትፈታለህ? አዎ በጣም ብዙ ችግሮች ያጋጥሙኛል የምትሰራቸው ስራዎች ላይም፤ ወይንም ከሰዎች ጋር የምሰራቸው ስራዎች ላይም፤ ችግሮች ያጋጥሙኛል። የሊት ላይ የእውነት ችግሮች፤ አንደኛ አንዳንዱ ሰው ስራውን የሚረዳበት አግባብ ሌላ ሊሆን ይችላል፤ የሚመረዳበት አግባብ ስራውን ሌላ ሊሆን ይችላል፤ በዚህ ጊዜ የፍላጎት አለመጣጣም ወይም የፍላጎት አለመባባት ሊኖር ይችላል። ስለዚህ በዚህ ጊዜ ምንድነው የማደርገው? እነዚህን ሀሳቦቻችንን ለማጣጣም፤ ወይንም ወደ አንድ አምጥተን ችግሩን እንዴት አድርገን እንፍታው የሚለውን ነገር፤ የተለያዩ መንገዶችን ለማዘዣጀት እሞክራለሁኝ፤ የተለያዩ ችግር መፍቻ መንገዶች አሉ፤ እነዛን ችግር መፍቻ መንገዶችን ተግባራዊ በማድረግ ችግሮችን ለመፍታት ጥረት ለማድረግ እሞክራለሁኝ። እነዚህ ብቻ ሳይሆን በተቻለ መጠን ችግሮችን ለመፍታት ጥረት ሳድርግ፤ ዘላቂ የሆነ መፍትሄ አስቀምጬ ለምሄድ ነው የምሞክረው። ዘላቂ የሆነ መፍትሄ ማለት ምንድነው? ችግሮቹ ድጋሚ እንዳይከሰቱ፤ እንደዚህ አይነት ችግሮች ሲከሰቱ ቢከሰቱ እንኳን መፍትሄያቸው ቀላል እንዲሆን፤ ወይንም ደግሞ የሌላ ሰው ተጨማሪ ተሳትፎ ሳይፈልግ በቀላሉ እንዲፈቱ አድርጌ፤ ለመሄድ ነው የምሞክረው። ለምን ተመሳሳይ አይነት ስራ ስንሰራ እንደዚህ አይነት ችግሮች በተመሳሳይ ሁኔታ እየተፈጠሩ፤ ስራችን ውጤታማ እንዳንሆን ሊያደርጉ ስለሚችሉ፤ በተቻለ መጠን እነዚህን ችግሮች በዘላቅነት ለመፍታት ነው ጥረት የማደርገው። በዚህ ጉዳይ ብዙ ጊዜ ተሳክቶልኛል ብዬ አስባለሁኝ፤ በተቻለ መጠን ችግሮችን የምንፈታበት መንገድ ዘላቂ የሆነ መንገድ ወይንም ሁሉንም የሚያስማማው፤ ወይንም ሁሉንም አንድ አድርጎ የሚሄድ መንገድ ስለሚሆን፤ ብዙ ጊዜ ችግሮችን በዘላቅነት በዛ መልኩ ለመፍታት እሞክራለሁ። ነገር ግን ሁሌም ቢሆን አዳዲስ ችግሮች የመፈጠር እድል አላቸው በተለያየ ሁኔታ ላይ ማለት ነው። ያ ማለት ምንድነው አንድን ስራ ስንሰራ የተፈጠረው ችግር፤ ሌላኛው ስራ ላይ ስንሰራ ከሚፈጠረው ችግር ሊለይ ይችላል፤ በተለያየ ምክንያት ማለት ነው፤ አንደኛ በስራው በሚሰሩት ሰዎች ልዩነት ምክንያት፤ ሁለተኛ በጊዜው ምክንያት፤ ሶስተኛ ስራውን በሚያሰራው ሰው ምክንያት፤ እንዲህ እንዲህ እያልን ዘርዘር አድርገን፤ የተለያዩ ምክንያቶችን ልናነሳ እንችላለን። ግን ችግር መኖሩ ብቻውን መጥፎ ላይሆን ይችላል። ችግር ስንሰራ የሚጠበቅ ነገር ነው የሚሆነው፤ ነገር ግን ችግሩን በምን መልኩ ፈታ ነው? ችግሩን ስንፈታ ማህበራዊ ግንኙነታችን በሚያደበዝዝ መልኩ ነው? ወይንስ ችግሩን ስንፈታ፤ ያለንን ግንኙነት በሚያዳብር መልኩ ነው? ችግሮቻችን ስንፈታ በዘላቂነት ነው? ወይስ እንደው ጊዜያዊ መፍትሄ አስቀምጠን፤ ችግር ብቻ ፈትተን ሌላ ጊዜ ደግሞ ተመሳሳይ አይነት ችግር ሲመጣ፤ አሁንም አይነት መንገድ እየተጠቀምን የምፈታ ከሆነ ምናልባት ያ ነገር በተደጋጋሚ እየተከሰተ ችግራችንን በዘላቂነት እንዳናስወግድ ሊያደርግ ይችላል ማለት ነው። ስለዚህ በተቻለ መጠን ችግር እንደሚፈጠር አምነን፤ ችግሩን በደንብ ለይተን፤ ለችግሩ የተለያዩ መፍቻ መንገዶችን ማስቀመጥ፤ ብዙ የችግር መፍቻ መንገዶች ስላሉ እነሱን መንገድ ማስቀመጥ፤ እነሱን መንገድ ደግሞ የትኞቹ ቅድሚያ አንስተው ወይንም የትኛው መፍትሄ ወይም የትኛው ችግር ወፍቻ መንገድ ቅድሚያ መሰጠት አለበት? እነዚህን ነገሮች ታስታቢ አድርገን ችግሮቻችን ስንፈታ፤ ችግሮቹን በዘላቂነት ማስወገድ እንችላለን። ወደፊት ደግሞ እንደዛ ችግሮች በተረጋጋሚ እየተከሰቱ ስራችንን እንዳይረብሽ ሊያደርጉ ይችላሉ ማለት ነው። ስለዚህ በስራ ላይ ችግሮችን ትፈታለህ በሚለው ርዕሰ ጉዳይ ላይ ለማንሳት የፈለኳቸው ነጥቦች እነዚህን ናቸው አመሰግናለሁ።

እሺ አመሰግናለሁ። በዚህኛው ጊዜ ደግሞ እርስ ጉዳያችንም የሚሆነው ወይንም መነሻ የሆነው በብዙ ህዝብ መካከል መሆን ተመቸህ ወይ አይነት ነገር ነው? ርዕሱ በነገራችን ላይ እኔ ይሄኛውን ነገር ከማይወዱት ሰዎች መካከል ነኝ። በብዙ ህዝብ መካከል መሆን ብዙም ደህንነት ወይም ሰላም አይሰጠኝም። ወደ እኔ ስመጣ ለምን? በብዙ ህዝብ መካከል በሆንንበት ጊዜ ፍላጎቶች ብዙ ናቸው ብዙ ሰው የተለያየ ፍላጎቶቹን ያንፀባርቃል እያንዳንዱ ሰው ደግሞ የየራሱ ፍላጎት እንዲሳካለት ይፈልጋል ወይንም በምን ከሆናቸው ድርጊቶች ላይ እያንዳንዱ ሰው የራሱ ፍላጎት ተጠብቆ እንዲሄድ ይፈልጋል። እንደዚሁ የሚሆንበት ሰዓት በብዙ መካከል መሆን ሰላም ላይሰጥ ይችላል ወይንም ላይመች ይችላልኝ። ከዚህም በተጨማሪ በብዙ መካከል መሆን ደግሞ ሌሎች ጥቅሞችም እንዳሉት ሁሉ ጉዳቶች ዛሬ ያሉ ጉዳቶችም ሊኖሩበት የሚችል አግባብ ይኖራል። ጥቅሞች ብዙ ናቸው አንደኛ ብዙ ልምዶችን መቅሰም እንችላለን ከተለያየ ሰው ምክንያቱም ሁሉም ሰው አንድ አይነት ልምድ ላይኖረው ስለሚችል ሁሉም ሰው የተለያየ ልምድ ነው ያለው። ስለዚህ የተለያዩ ልምዶችን ከተለያየ ሰው እንቀስማለን መቅሰም ብቻ ሳይሆን የተለያዩ አይነት ችግር መፍቻ መንገዶችንም ከተለያየ ሰው እንማራለን ችግሮቻችንን በአጭር ጊዜ እና በቀላሉ መፍታት የምንችልባቸው ሁኔታዎች ይኖራሉ። ወደ እኔ ስመጣ በዙር መሆን መካከል መሆን ተመቸህ ወይ የሚለው ነገር የሚወድ ሰው አይደለም ወይንም ብዙ የሚመቸኝ ሰው አይነት አይደለም ቅድም ካልኳቸው ነጥቦች አኳያ ማለት ነው። አንደኛ ብዙ ጊዜ ብዙ ጊዜ ብዙ ጊዜያችንን የምናሳልፈው ማህበረሰቡን ለማስደሰት ማህበረሰቡን ደግሞ በዛው ልክ ማስደሰት አይቻልም ሁሉም ሰው ፍላጎቱ የተለያየ ስለሆነ በብዙ ህዝብ መካከል ሆሞ መሆኑን ደግሞ የሰው ፍላጎት ካልጠበቅን ከሰው የምንገለልበት በሁኔታ ነው የሚኖረው። እነዚህንና መሰል ነጥቦችን ብናነሳ እኔ ሰላም ወይንም ምቾት የማይሰጠኝ ሁኔታ ነው ያለው በዙሉ መካከል መሆን። አንዳንድ ሰዎች ደግሞ ይሄኛውን ነገር በጣም በትልቁ የሚፈልጉ ሰዎች እናገኛለን ምክንያቱም መኖር የሚፈልጉት ሰፊ ህዝብ ያለበት ሀገር ላይ ነው ወይንም ሰፊ ህዝብ ያለበት ከተማ ላይ ነው። ስለዚህ በብዙ ህዝብ መካከል ከኖሩ ብዙ እድሎች ይኖራሉ ሰፊ የትምህርት እድል ይኖራል ሰፊ የስራ እድል ይፈጠራል። የተለያዩ ልምዶችን ከሰው ጋር የመቅሰም እድል ማግኘት እንችላለን። እንዲህ እንዲህ እያልን ብዙ ነገሮችን ልናነሳ እንችላለን ስለዚህ በብዙ ህዝብ መካከል መሆን ለተለያየ ሰው ተመሳሳይ አይነት አረዳድ ላይኖረው ይችላል ለአንዳንድ ኑሮ በጎ ሊሆን ይችላል ወይንም እንደዛ አይነት ነገሮችን ሊያበረታታ ይችላል ሌላው ሰው ደግሞ እንደዛ አይነት ልምዶችን የማያበረታታበት ወይንም የማይፈልግበት ሁኔታ ነው የሚኖረው ማለት ነው። ለምን ሁላችንም እንደየ መልካችን ፀቢያችንም በዛው ልክ ልዩ ስለሆነ የተለያዩ መስፈርቶችን አንስተን በብዙ መካከል መሆን በዚህ በዚህ አግባብ ይመቸኛል በዚህ በዚህ አግባብ አይመቸኝም የሚሉትን ነጥቦች ልናነሳ እንችላለን። ነገር ግን የሰው ልጅ ማህበራዊ እንስሳ እንደመሆኑ መጠን ደስታችንም ይሁን ሀዘናችንም መከፋታችንም ወይም ብዙ ነገሮቻችን ብዙ ነገሮቻችንም የምንከውነው ከሰው ጋር ነው። ከሰው ጋር የምንከውን ከሆነ ደግሞ ግዴታ ሰው አያስፈልገናል ማለት ነው ሰው አያስፈልገናል። ስለዚህ ሙሉ በሙሉ ሰዎችንም ከሰው ተገልሎ ወይንም ሰዎችንም ርቆ መኖር አስፈላጊ አይሆንም። በተቃራኒው ደግሞ እንደው እያንዳንዱ እንቅስቃሴያችን ወይንም እያንዳንዱ ስራችንን ሰው ይወቅልን ሰው ይረዳልን ሰው ማወቅ አለበት ብለን ደግሞ በዛው ልክ ድርቅ ማለቱን ማስፈላጊ አይሆንም። ለምን የምንሰራው ስራ በዋናነት መጀመሪያ ማስደሰት ያለበት እኛን ነው። ከእኛ ቀጥሎ ሰዎችን ደረጃ በደረጃ ቀስ በቀስ እንትማ ማስደሰት ስለምንችል መጀመሪያ ግን መቅደም ያለበት ሰዎችን ከማስደሰት በፊት ራሳችን በዛ ስራ ደስተኛ ነን ወይ የሚለው ነገር ነው ማለት ነው። ስለዚህ በብዙ ብዙ መካከል መሆን ተመቻቻህ ወይ ለሚለው መነሻ ሀሳብ ያለኝ ነጥቤ ይህ ነው አመሰግናለሁ

አመሰግናለሁ ያው በዚህኛው እኔ ደግሞ የሚለው ርዕሰ ጉዳያችን በተፈጥሮ ውስጥ መራመድ ትወዳለህ ወይ የሚል እርሰ ጉዳይ ነው ያለን? ቀጥታ ለመመለስ ያክል በተፈጥሮ ውስጥ መራመድ በጣም ከሚወዱት ሰዎች መካከል አንዱ እኔ ነኝ። ምክንያቱም ተፈጥሮ ብዙ ነገራችን ነች ወይንም ተፈጥሮ በተፈጥሮ የምናገኛት በጣም ብዙ ነገሮች አሉ። እንደው በቀላሉ ንጹህ አየር የምናገኘው በተፈጥሮ ውስጥ ስንቀሳቀስ ወይንም በተፈጥሮ ውስጥ መራመድ ስንችል ነው። ስለዚህ በዚህኛው ጉዳይ ላይ ልዩነት ያለው ልዩነት ያለው ሀሳብ የሚያነሳ ሰው ያለ አይመስለኝም። ምክንያቱም ብዙ ነገሮቻችን የሚታደሱት ብዙ ነገሮቻችን ወደ በፊት ወይንም ወደ ነበረበት የሚመለሱት በተፈጥሮ ውስጥ ስንሆን ነው። በነገራችን ላይ በተፈጥሮ ውስጥ በተራመድን ቁጥር አዳዲስ ነገሮችን እናገኛለን አዳዲስ ነገሮችን ባገኘን ቁጥር ደግሞ የወደፊት ህይወታችንን በዛ መልኩ ማስተካከል የምንችልበት ሁኔታ ይኖራል ማለት ነው። ስለዚህ በቀጥታ ለመመለስ ያክል በተፈጥሮ ውስጥ መራመድ ትወዳለህ? አዎ በደንብ እወዳለሁ። ለምን ተፈጥሮ የምትሰጠን ብዙ ብዙ ነገሮች ስላሉ በተፈጥሮ እጽዋቶችን እናገኛለን እንስሳቶችን እናገኛለን እያንዳንዱ እጽዋት ደግሞ የየራሱ የሆነ ባህሪ አለው እያንዳንዱ እንስሳትንም በተመሳሳይ የራሱ የሆነ ባህሪ ነው ያለው። ከእያንዳንዱ እንስሳትና እጽዋት ደግሞ የምንማራቸው ነገሮች ይኖራሉ። ከትንንሾቹ አዋፍት ጀምረን እስከ ትልልቆቹ እስከ አንበሳ አይነት እንስሳት ድረስ በተመሳሳይ ደግሞ በአካባቢያችን ከምናገኛቸው እጽዋት ጀመረን እስከ ትልልቆቹ እጽዋቶች ወይንም በመጠን ደረጃ ትልልቅ እስከሆኑ እጽዋቶች ዳር በምናይበት ጊዜ የተለያዩ አይነት ባህሪ ስለሚኖራቸው በተፈጥሮ ውስጥ መራመድ በጣም አስፈላጊ ነገር ነው እና ጥሩ ነገር ነው ማለት ነው። ነገር ግን አሁን ላይ ተፈጥሮአችን በተለያየ መንገድ እየተጎዳ ነው ያለው እንደሚታወቀው ድምጽ ብክለት አንደኛው ነው። የአየር ብክለት አንደኛው ነው። እንዲህ እንዲህ እያልን ብዙ ብዙ መንስኤዎችን ልናነሳ እንችላለን ምን ተፈጥሮን እየጎዱ ያሉ ነገሮችን ማለት ነው። ተፈጥሮአችን በተጎዳ መጠን ደግሞ ከዚህ በፊት ስናገኛቸው የነበሩ ነገሮችን ማግኘት የማንችልበት ሁኔታ ይፈጠራልኝ ያ ማለት ተፈጥሮ ከዚህ በፊት ስትሰጠን የነበረው ነገር በሙሉ ማግኘት የማንችልበት ሁኔታ ይኖራል ማለት ነው። ስለዚህ ከእያንዳንዱ ሰው የሚጠበቁ ነገሮች አሉ ማለት ነው እያንዳንዱ ሰው ምን ይጠበቃል ስንል ተፈጥሮ መንከባከብ አለበት። አቅም በፈቀደ መጠን ተፈጥሮን በተለያየ መንገድ መንከባከብ ይኖርበታል። በቀላሉ ካለመበክል አካባቢያችን በድምጽም ይሁን በተለያየ ቆሻሻዎች እሱን ከመከላከል ጀምሮ ተፈጥሮ ሊጠብቁ የሚችሉ ልክ እንደ ደን መትከል ደን ጭፍጨፋን ማስወገድ እንደ መሰል መሰል ነገሮችን በመጠቀም ምን ማድረግ እንችላለን? ተፈጥሮአችንን መጠበቅ እንችላለን ተፈጥሮአችን በእነዚህና በመሰል ነገሮች ጠብ ከጠበቅን ደግሞ ተፈጥሮአችን በእነዚህና በመሰል ነገሮች ከጠበቅን ደግሞ ምን ይሆናል ማለት ነው። በተፈጥሮ ልናገኛቸው የምንችላቸውን ነገሮች ያለገደብ ያለገደብ ተፈጥሮ በሰጠናት ልክ መልሳ ከዛም በላይ ለሰው ልጆች የምትሰጥበት ሁኔታ ይኖራል ማለት ነው። ነገር ግን ከዚህ በተቃራኒ ተፈጥሮአችን ምንጎዳ ከሆነ ወይንም እያንዳንዱን እንቅስቃሴያችን ተፈጥሮን የሚጎዳ ስራ የምንሰራ ከሆነ የተፈጥሮ ምላሽም በዛው ልክ ይሆናል ማለት ነው። የተፈጥሮ ምላሽ በዛው ልክ ይሆናል ስንል እምናገኛቸው ነገሮች በሙሉ ለጤናችን ጎጂ የሆኑ የወደፊት ህይወታችን የሚያዛቡ ጤናችንም የሚያዉኩ እንቅስቃሴያችንን የሚረብሹ አይነት አይነት ነገሮች ከተፈጥሮ በእኛ በሰራነው ስራ ምላሽ እናገኛለን ማለት ነው። ስለዚህ ከእያንዳንዱ ሰው ተፈጥሮውን መጠበቅ ለአንድ ተቋም ወይንም ለአንድ ግለሰብ የሚሰጥ ስራ ሳይሆን ከእያንዳንዱ ሰው ከእያንዳንዱ ሰው የሚጠበቅ ስራ ነው ማለት ነው። የሁላችንም ድምር ውጤት ነው ተፈጥሮን ጠብቆ ከተፈጥሮ የምናገኛቸውን ነገሮች ወደተሻለ ደረጃ ወይም ከፍ ወዳለ ደረጃ የሚያራምድልን ማለት ነው። ስለዚህ የዚህኛው የዚህ የርዕሰ ጉዳያችን በተፈጥሮ ውስጥ መራመድ ትወዳለህ? የሚለው ነገር አዎ እወዳለሁ። ተፈጥሮን በጠበቀ ሁኔታ የሚለውን ነገር ለማንሳት ነው። ስለነበረኝ ጊዜ አመሰግናለሁ በሌላ ርዕሰ ጉዳይ እንገናኛለን። አመሰግናለሁ

እሺ አመሰግናለሁ የዚኛው ጊዜ ደግሞ እርሳ ጉዳያችን የሚሆነው ወይም መነሻ ወይ አነጥባችን ምን አዲስ ነገር መማር ትፈልጋለህ የሚል እርሳ ጉዳይ ነው። ምን አዲስ ምን ነገር መማር ትፈልጋለህ? ብዙ መማር የምፈልጋቸው አዳዲስ ነገሮች አሉ። በዋናነት የተወሰኑትን ለማንሳት ልሞክር የመጀመሪያው አዲስ ነገር መማር የምፈልገው በቀላሉ በቤት ውስጥ የምንጠቀምባቸው እቃዎች አሉ እነሱ እቃዎች ምናልባት ጉዳት ሲደርስባቸው እንዴት መጠገን ይቻላል? ለምሳሌ ቴሌቪዥኖቻችን ሬዲዮኖቻችን ስልክ መሰል መሰል ኤሌክትሪክ እቃዎቻችንን እንዴት አድርግን መጠገን እንችላለን። የችግሮቻቸውን ምክንያት ማወቅ እንችላለን እነዚህን ነገሮች ማወቅ በትልቁ መማር የምፈልገው ነገር ነው የሚሆነው ሌላኛው ደግሞ የሚሆነው ምንድነው? በህይወት ውስጥ በጣም ብዙ የሚያጋጥሙን ጥሩም ነገሮች አሉ መጥፎም ነገሮች አሉ ጥሩም ነገሮች እንዴት አድርገን ማስቀጠል እንችላለን? መጥፎውን ነገሮች ደግሞ በምን መልኩ እንደዛ መጥፎ ነገሮች መፍትሄ ሰጥተን ለወደፊቱ ህይወታችንን ማስተካከል እንችላለን። እና እንዴት አድርገን የተለያዩ የችግር መፍቻ መንገዶች ያ ማለት ችግርን የምንፈዳባቸው የተለያዩ አይነት መንገዶችን በትልቁ መማር እፈልጋለሁ እነዚህን ችግር መፍቻ መንገዶች ካወቅን ችግሮቻችን በቀላሉና ሰውን በማይጎዳ መልኩ መአለፍ ስለምንችን ማለት ነው። ነገር ግን ከዚህ በተጨማሪ በጣም ብዙ መማር የምፈልጋቸው ነገሮች ይኖራሉ። ለምሳሌ ከጤና ጋር በተያያዙ ነገሮች እንዴት አድርገን ጤናችን መጠበቅ እንችላለን? አመጋገባችን በመመልኩ ማስተካከል እንችላለን። ተመጣጣኝ ምግቦቻችንስ በምን መልኩ አስተካክለን መቀጠል እንችላለን? የነዚህን እነዚህን ውጤት ለጤናችን በሚሆን መልኩ እንዴት አድርገን ማስተካከል እንችላለን እና መሰል መሰል ነገሮችን መማር ትፈልጋለሁ። ነገር ግን እንደሚታወቀው ህይወት ይህን ሁሉ ለመማር ጊዜ አይሰጥም ወይንም ብዙ የምንሰራቸው ስራዎች ይኖራሉ ከዚህ በተጨማሪ እነሱን ስራዎች እየከወንን በተቻለ መጠን ባሉን ጊዜዎች አንዳንድ ነገሮችን መማር እፈልጋለሁ። ከዚህ በተጨማሪ ባለውበት የስራ መያዝ ወይንም ከዚህ በፊት የተማርኳቸውን ትምህርቶች ደግሞ እነሱን ከፍ ማድረግ አንድ ደረጃ ወደ ላይ ከፍ ማድረግ። ሁለተኛ እነዚህ ከዚህ በፊት የወሰድኳቸውን ትምህርቶች እንዴት አድርጌ ወደ ማህበረሰቡ እንዲጠቅም በሚችል መልኩ ወይንም ሀገርን አካባቢ ሊጠቅም በሚችል መልኩ እንዴት አድርግን? ወደ ተግባር መምጣት እንችላለን ወደ ውጤት ወይንም ወደ ሰዎችን ሊያግዝ ሰዎችን ሊረዳ በሚችል መልኩ እንዴት አድርገን ማምጣት እንችላለን የሚሉትን ነገሮች ማወቅና መማር እፈልጋለሁ። እንደሚታወቀው የሰው ልጅ ፍላጎቱ የማይገደብ ነው። እና እድሜ በሰጠው ቁጥር ፍላጎታችን ትልቅ ስለሆነ ማለት የተለያዩ ፍላጎቶች እነሱ ፍላጎቶች ለመሟላት ግዴታ መማር መማር መማር አሁንም መማር ይጠበቅብናል። ከዛ ውጪ ግን አንዴ የሆነ ሰርተፊኬት አለም ብለን ወይም የሆነ ምስክር ወረቀት የዲግሪ ሊሆን ይችላል የማስተርስ ወረቀት ሊሆን ይችላል ወረቀት አለም ብለን አንድ ቦታ ላይ የምንቆም ከሆነና ራሳችን ማሻል ማንችል ከሆነ ወይንም ወደፊት መማር የመማር ፍላጎታችን ከደከመ ወይንም የወደፊት የመማር ፍላጎታችን ከጠፋ ወደፊት የተሻለ ነገር መስራት አንችልም። ከሚመጡ ለመናዊ ነገሮች ጋር መግባባት አንችልም። የሚመጡ ቴክኖሎጂዎችንም ደግሞ በሚፈለገውና በአግባቡ ከሰው ጋር ተግባቦትን በሚፈጥር መልኩ መጠቀም አንችልም ማለት ነው። ስለዚህ እነዚህ እነዚህን እና መሰል የሆኑ ችግሮችን ለመፍታት ሁለተኛም ራሳችን የተሻሉ የተሻለ ሰዎች ለማድረግ ግዴታ ምን ያስፈልገናል ማለት ነው። መማር መማር መማር አሁንም መማር በመደበኛ ሳይወርቅ በመደበኛ ወጪ መሆኑ የተለያዩ መንገዶችን በመጠቀም መማር እና አዳዲስ ነገሮችን ማወቅ ያስፈልጋል ብዬ አስባለሁ አመሰግናለሁ